ሠላም ሠላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ እንደምትኖሩበት አካባቢ እንግዲህ ሰዓቱ ምናልባትም ጠዋት ወይም ቀትር ወይም ምሽት ሊሆን ስለሚችል እንደየአካባቢያችሁ ሠላም እንዴት አላችሁ በማለት የተከበረ እና ጥልቅ የሆነ የሠላምታ ድምፄን እያሰማው ቃለመጠይቁ እንደሚከተለው በድምጽ ሰምቼ አነብና ለቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው ወደ ቃለ መጠይቃችን እሄዳለሁ። የትኛውን ወቅት ትወዳለህ ይላል? እንግዲህ እንደሚታወቀው እኛ በሀገራችን አራት የተለያዩ ልዩ ልዩ ወቅቶች አሉ። እነዚህም እንግዲህ ክረምት ጸደይ በጋ መኸር ወይም በልግ ይባላሉ እነዚህም እያንዳንዳቸው ማለት ነው በውስጣቸው ሶስት ወራትን የሚያካትቱ ይሆናል። እነዚህም ለምሳሌ ክረምት ስንል ሰኔን ሐምሌን ነሐሴን ሶስቱን ወር አካቶ የሚይዝ ወቅት ነው ወርህ ወይም ወቅት ይሆናል ማለት ነው። ጸደይ ስንል ደግሞ መስከረምን ጥቅምትና ህዳርን አካቶ የሚይዝ አንድ ወቅት ነው ማለት ነው። እንደዚሁም በጋ ስንል ደግሞ ታሀሳስ ጥር የካቲትን በሙሉ አቅፎ የሚይዝ ወቅት ይሆናል ማለት ነው። ከዚያ በጋ ስንል ደግሞ ማነው በልግ ወይም መኸር የምንለው ደግሞ መጋቢት ሚያዚያና ግንቦትን አሟልቶ የሚይዝ ይሆናል ማለት ነው። እና እንግዲህ ከእነዚህ ሁሉ እነዚህ አራት ልዩ ልዩ ወቅቶች አሉ በውስጣቸው ሶስት ሶስት ወራትን የያዙ ሁሉም በዚሁ ልክ። ከዚያ ከእነዚህ ወቅቶች ሁሉ እኔ እጅግ በጣም ደስ የሚለኝ እና እንደዚሁም ደስተኛ የምሆንበት በቃ ልዩ የሆነ ወቅት ለኔ ማለት ነው። ጸደይ የሚባለው ወቅት ነው ያም ደግሞ መስከረም ጥቅምትና ህዳርን ወሮችን አካቶ የያዘው ወርህ ነው። ይሄ ወር እንግዲህ እኔ ደስ የተሰኘሁበት ወይም ደግሞ እኔን የሚያስደስተኝ የተለያዩ ምክንያቶች አሉ። ከእነዚህም ምክንያቶች ውስጥ የመጀመሪያው ለምሳሌ እንግዲህ መስከረም ጥቅምት ህዳር ማለት በቃ እነዚህ የእሸት ወቅት ናቸው በእኛ እንደኛ አካባቢ ማለት ነው። የትም ቦታ ብንሄድ የትም ቦታ ብንቀሳቀስ የምናገኘው ነገር ሁሉ ሁሉም የሚበላ ነገር እሸት የ በቃ ሰብሎቹ የተለያዩ አዝራኢቶቹ እሸት የሚደርሱበት እንደዚሁም ደግሞ ምናልባትም ወደ ህዳር ስንሄድ ደግሞ ደርቀው እንግዲህ የሚታጨዱበት ሰዓት ነው። እና በዋናነት እንግዲህ ከብት ጠባቂ በነበርኩበት ሰዓት ማለት ነው። ሲርበኝ በቃ በቀጥታ ምንድንነው የትኛውም አዝመራ ውስጥ እገባና የባቄላውን እሸት የበቆሎን እሸት የበቆሎን አገዳ እንደዚሁም የስንዴ እንኩቶ የአተር እንኩቶ የባቄላ እንኩቶ የዘንጋዳ አገዳ የእጅመሌ እሸት እያደረግነ ሁሉን ነገር በቃ ሆዳችንን እዚያው ሜዳ ውስጥ ሞልተነው ነበር የምንውል ሆዳችን እዚያው ከሜዳ ከምናገኘው የተለያዩ እሸቶች በመብላት በቃ ምንም ቤታችን እንግዲህ ሂደን የምግብ ፍላጎታችንን እዚሁ በቃ ቤት ሳንሄድ በዚሁ ሜዳ ላይ ዝም ብለን በምናገኘው እሸት ሆዳችን ሞልተን ስለምንውል እንደውም እንደዚህ እያልን እንዘፍንለት ነበረ መስከረም መስከረም መስከረም ሆዳዴ በአንድ ራስ በቆሎ የሚሞላው ሆዴ እያልነ እንግዲህ በዚህ ልክ መስከረም ጥቅም ህዳርን ደስ በሚል ሁኔታ እናሳልፈው እንደነበር በዚሁ አጭር ስነቃል መረዳት ይቻላል ማለት ነው። እና እኔም በዋናነት ማለት ነው። ከልዩ ልዩ ቅድም ከገለጽኳቸው የወቅት አይነቶች በመጀመሪያ በዋናነት ማለት ነው መስከረም ጥቅምት ህዳርን አካቶ የያዘው ጸደይ የሚባለውን ወቅት በጣም እጅግ በጣም ሲበዛ እወደዋለሁኝ። ይህም ያሆነበት አንድም የተለያዩ የሰብል አይነቶች እሸት የሚያፈሩበት ወቅት በመሆኑ የተለያዩ ፍራፍሬዎችም እንደዚሁ ፍሬ የሚያፈሩበት ወቅት በመሆኑ ለምሳሌ አቮካዶ ማንጎ ፓፓያ የትኛውም አይነት ፍራፍሬ በብዛት ፍሬውን የሚያፈራው በእነዚህ ወቅት ላይ ነው ማለት ነው። ሌላው ክረምቱ ወቅትም በቅጠል በእድገት ነው የሚያሳልፈው በጋ ላይም የውሃ እጥረት ስላለ ቢያፈራም እንኳን ራሱ ትንሽ ነው የሚያፈራ። በልግ ላይም እንደዚሁ የውሃ እጥረትም ስላለ እንደዚሁም ደግሞ ምንድንነው ለማጠጣት እና ተ አትክልቱ የተሻለ እድገት ስለማያገኝ። ሁሌም ቢሆን ማለት ነው ሁሉም የፍራፍሬ አይነቶች እጅግ በጣም ፍሬያማ ወቅት የሚሆን ለነሱ ፍሬ የሚያፈሩበት ወቅታቸው ይሄ ጸደይ የሚባለው በመሆኑ ጸደይን እንግዲህ በተለያዩ ምክንያቶች እንደዚህ ከውስጤ ልወደው ችያለሁ ማለት ነው። ይሄ ለኔ ሲሆን ሌሎቹም ምናልባትም እንግዲህ ልዩ ልዩ ወቅቶችን በዚሁ የራሳቸውን ምክንያት እያቀረቡ የተለያዩ ወቅቶችን ሊወዱ ይችላሉ። እኔ ግን በአመክኒዮ በምክንያት ለምን? ይሄንን ጸደይ የሚባለውን ወቅት እንደወደድኩትኝ አመክኒዮ ወይም ምክንያት በማቅረብ በዚህ ልክ ያ ያቀረብኩት ማስረጃ በቂ መስሎ ይታየኛል። አሁን ሰዓት እያለቀብኝ ስለሆነ ሠላም ቸር ይግጠመን በማለት በዚሁ እሰናበታለሁ አመሰግናለሁ

እሺ አመሰግናለሁ። እንግዲህ ከምንም በፊት ሰላመ እግዚአብሔር ለሁላችንም አስፈላጊ ነገር ነውና ሰላም ሰላም እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በማለት የተከበረ የሰላምታ ድምፄን እያሰማሁ ቃለመጠይቁ እንደሚከተለው በማንበብ ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቃችን እሄዳለሁኝ። በመስመር ላይ ቪዲዮ ትመለከታለህ? ይላል። መልሱ አዎ ነው። ምክንያቱም በመስመር ላይ ሲል እንግዲህ ምን ማለት ነው? በዳውንሎድ ሳላዳደር ወይም ደግሞ ቀጥታ ኢንተርኔት ኮኔክት በማድረግ እንግዲህ በስልኬ ሊሆን ይችላል ወይም በኮምፒውተር ቪዲዮውን ዳውንሎድ ሳላደርግ ቀጥታ ኦንላይን ላይ እየቆጠረ መመልከት መቻሌን ነው የሚጠይቀው መጠይቁ ማለት ነው። ስለዚህ እኔም በመስመር ላይ ቪዲዮውንም አያለሁኝ፤ እንደዚሁም በመስመር ላይ መጽሐፎችን ሁሉ አነባለሁኝ፤ ቪዲዮም አዳምጣለሁ እከታተላለሁ፤ እንደዚሁም ልዩ ልዩ እንግዲህ የኦንላይን የመስመር ላይ ስብሰባዎች ይኖራሉ፤ እነዚህን ሁሉ ማለት ነው። በመስመር ላይ እንግዲህ ቪዲዮ የምመለከት የምከታተል መሆኑን በዚሁ ማረጋገጥ ይቻላል ማለት ነው። እና ብዙ ጊዜ እንግዲህ እኔ ቢሮ ላይ ቁጭ ብዬ ስራዎችን ስሰራ ምንድነው? ልዩ ልዩ ቪዲዮዎችን ሙዚቃ ሊሆን ይችላል ወይም ደግሞ ትምህርታዊ የሆኑ ቪዲዮዎች ሊሆኑ ይችላሉ፤ ብቻ እንደየ ፍላጎቴ ወይም ደግሞ እንደየምወደው አይነት ቪዲዮዎቹን እየከፈቱኝ ማለት ነው በመስመር ላይ የማዳምጥ መሆኑን በዚሁ ማረጋገጥ እችላለሁኝ። ያ ማለት ምን ማለትም አንድም ባህላዊ ሙዚቃ ሊሆን ይችላል። ያ ማለት በጣም ድብር ሲለኝ ዝምዬ እንግዲህ ኢንተርኔት ላይ እገባና በቀጥታ ዩቲዩብ ውስጥ ገብቼ ማለት ነው ቪዲዮዎችን የባህላዊ ሙዚቃ ሊሆን ይችላል የዘመናዊ ሙዚቃ ሊሆን ይችላል እነሱን እከፍትና በቃ ከዚያ በኋላ ያንን እያዳመጥኩኝ ስራዬን ስሰራ አንድም እኔ ድብርት ውስጥ አልገባም። ሁለቱም ደግሞ ሙዚቃው በራሱ ምንድነው ስር እንድሰራ ስለሚያነቃቃ የማለት ነው። በዚህ ልክ በመስመር ላይ ቪዲዮ እየተከፈቱኝ እከታተላለሁ ማለት ነው። አንዳንዴ ደግሞ አስፈላጊ ሆኖ ሳገኘው ለልጅ ለልጆቼ ቤት ወስጄ እንደገና ያንን ደስ የሚል ነገር ከሆነ ያንን በመክፈት ትምህርት ትምህርታዊም ወይም ሊሆን ይችላል ወይም ደግሞ የሚያዝናና ነገር ከሆነ አወርድና ለልጆቼ ወስጄ አሳያችኋለሁ። ነገር ግን በዋናነት ምንድነው እኔ ሁሌም ቢሆን እቢሮ ውስጥ ቁጭ ስል የዋይፋይ ኢንተርኔት በምንም ስለማትቸጋገር ማለት ነው ይሄንን ቪዲዮ ኦንላይን ላይ መስመር ላይ ከፍትና ከዚህ በኋላ እሱን እያዳመጡኝ የትኛውንም አይነት ስራዬን እሰራለሁኝ ማለት ነው። ይሄ ግን ይሄንን ስል ግን ቪዲዮ ከፍቼ ዝም ብዬ ሙሉ መቶ ፐርሰንት ቪዲዮ ላይ ቁጭ ብዬ እውላለሁ ማለት ሳይሆን ያንን በጎን ለጎን እያዳመጥኩኝ የምፈልገውን ስራ በምፈልገው ጊዜ በቃ የስራዎችን እየሰራሁ ጎን ለጎን ደግሞ እንደዚህ ቪዲዮ አዳምጣለሁ ማለት ነው። ምናልባትም ቪዲዮውን እንግዲህ ይሄን ቪዲዮውን በመክፈት ማለት ነው በኤርፎልን ልጠቀም እችላለሁ፤ ወይም ደግሞ ያለ ኤርፎልን ላዳምጥ እችላለሁ ማለት ነው። እና እኔ ብቻ ሳልሆን ማንኛውም የቢሮ ሰራተኛ ማለት ይቻላል እንግዲህ ቪዲዮ ሳይከፈት ቪዲዮ ሳያዳምጥ ስራ የሚሰራ ያን ያህል እንደው ከሺህ አንድ ወይ ሁለት ሰው ቢኖር ነው። ሁለት ፐርሰንት ሰው ቢኖር ነው። እንጂ ሁላችንም ቢሆን ቢሮ ላይ እንግዲህ ስራችንን ስንሰራ በቃ ኢንተርኔትም በቂ የሆነ የኢንተርኔት አቅርቦት ስላለ ማለት ነው በቀጥታ ምንድነው ወዲያው ጎግል ገብተን ዩቲዩብ እንገባና ልዩ ልዩ የምንፈልገውን ባህላዊ ሙዚቃ ሊሆን ይችላል ዘመናዊ ሙዚቃ ሊሆን ይችላል ወይም ደግሞ ዙም ሚቲንግ ሊሆን ይችላል ወይም ደግሞ ትምህርታዊ ገለጻ የሚሰጥ ቪዲዮ ሊሆን ይችላል። ስለዚህ የትኛውም ቪዲዮ ይሁን እኛ ስለምንፈልገው ወይም ደግሞ በዚያ ሰዓት እኛ እኛ የፈለግነውን ነገር እንከፍትና ያንን ከፍተን እያዳመጥን በቀን ቀን ተቀን ወይም ደግሞ እለት በእለት የምንሰራቸውን ስራዎቻችንን ያለምንም ችግር ያለምንም ክፍተት ወይም ደግሞ ያለምንም ጊዜ ማባከን ማለት ነው በቀጥታ እንግዲህ ያንን እያዳመጥን ያንን እየተከታተልን ስራችንን እንሰራለን ማለት ነው። የብዙሃኑ በተለይ ቢሮ ላይ የሚሰሩ የብዙሃኑ የሁልጊዜ ስራቸው ቪዲዮ ይከፍቱና በኮምፒውተራቸው ላይ ሊሆን ይችላል ወይም ከስልካቸው ላይ ሊሆን ይችላል ወይም ደግሞ ዲስክቶፕ ላይ ሊሆን ይችላል። ያንን ቪዲዮ ይከፍቱና በቃ ስራቸውን በቀላሉ ምንም ሳይደበሩ ምንም ምንም አይነት ድብርት ውስጥ ሳይገቡ ማለት ነው ስራቸውን በቀላሉ ቀልጠፍ ባለ መልኩ ሊሰሩ ይችላሉ ማለት ነው። በተለይም አንዳንዴ ደግሞ በጣም እንግዲህ ተስራ ብዛት ስንጨናነቅ ማለት ነው ዘና ፈታ የሚያደርግ ባህላዊ ሙዚቃዎችን እንከፍትና ምናልባትም ለሶስት ደቂቃ ለአምስት ደቂቃ ሊሆን ይችላል በዚህ ዘና ብለን ተዝናንተን እንደገና ተመልሰን ወደ ስራችን ስንገባ ያው ራሳችንንም ሪፍሬሽ አደረግን ማለት ነው። ስለዚህ ስራዎችን በአዲስ ወኔ በአዲስ ስሜት በአዲስ ሀሳብ ስራዎቻችን እንድንሰራ ያስችለናል ማለት ነው። ስለዚህ በመስመር ላይ ቪዲዮ ትመለከታለህ? ለሚለው

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም እግዚአብሔር ለሁላችንም ወሳኝ ነገር ነውና ሰላም እንዴት ናችሁ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት እንደ ክብር የተሞላበት የሰላምታ ድምፄን እያሰማሁ ቃለመጠይቁ እንደሚከተለው አነብና ለቃለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው ወደ ቃለመጠይቃችን እሄዳለሁኝ እጅ እጅ መጨባበጥ ትወዳለህ ይላል? መልሱ አዎ ነው። በመጀመሪያ እጅ መጨባበጥ ማለት ምን ማለት ነው? እጅ መጨባበጥስ ለምን አስፈለገ? የሚሉትን ጥያቄዎች በማንሳት ለእነዚህ ጥያቄዎች ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያው እሄዳለሁኝ። እንግዲህ እጅ መጨባበጥ ማለት ምን ማለት ነው? ስንል ብዙ ጊዜ ማለት ነው ብዙ ግንኙነት ካለን ሰዎች ጋራ የሰላምታ ልውውጥ ስናደርግ። የሰላምታ ልውውጣችን በጣም ጥብቅ እና እንደዚሁም ደግሞ በጣም ቅርብ የሆነ ግንኙነት ካለን ሰዎች ጋራ እጃቸውን ጭብጥ አድርገን ይዘን እጃቸውን እንግዲህ በመነቅነቅ ሰላም እንዴት ነህ እንዴት ሰነበትክ እንዴት ከረምክ እንዴት ባጀህ። ኑሮ ኑሮ ጤና ከብቱ ጉብሉ ቤተሰቡ እንዴት ነው ሰላም ነው በማለት ማለት ነው። ጥልቅ የሆነ እንግዲህ የሰላምታ ልውውጥ የሚደረግበት አንዱ የሰላምታ መለዋወጫ መንገድ ነው ማለት ነው። ስለዚህ እጅ መጨባበጥ። ማለት ምን ማለት ነው? ስንል የሰላምታ መለዋወጫ መንገድ ነው። ነው ስለዚህ ለምን እጅ እንጨባበጣለን ምናልባትም ለሚለው ጥያቄ እንግዲህ ከዚያ ሰው ጋራ ምናልባት ለብዙ ጊዜ ተለያይተን ቆይተን ሊሆን ይችላል ስለዚህ ያለንን ክብር ያለንን አድናቆት ያለንን እሱ ላይ ያለንን ተስፋና አመኔታ በዚህ ልክ በጥብቅ ሰላምታችንን የውስጥ ፍቅራችንን ለመግለጽ ስንሞክር ማለት ነው። እጅ ለእጅ እንጨባበጥና በተለይ ቀኝ ለቀ ቀኝ እጅ ከቀኝ እጅ ጋር ማለት ነው ልክ እንደዚህ እጁን እየነቀነቅን ማለት ነው። የልዩ ልዩ የሆኑ ቃለመጠይቆችን ስለ ጤንነቱ ስለ ጤንነቱ ስለ እሱ ስለ ቤተሰቡ ስለ በ በቃ እንደ አጠቃላይ ስለ ማህበራዊ ህይወቱ የሰላምታ ልውጥ የምናደርግበት ልዩ የሆነ የሰላምታ መለዋወጫ መንገድ ስለሆነ እጅ ለእጅ መጨባበጥ እወዳለሁ ማለት ነው። ስለዚህ ብዙዎቻችን ማለት ነው እንግዲህ በተለይ በተለይ በፊት የነበሩ አባቶቻችን። አንድም በእጅ ለእጅ በመጨባበጥ ሁለቱም ደግሞ ጎንበስ ብሎ ኩፍያን ከራሳቸው ላይ በማንሳት ጎንበስ ብለው ክብር በመስጠት ነው ነበረ ሰላምታ የሚለዋወጡት። ዛሬ ዛሬ ግን ትውልዱ በጣም በቃ ከተፈጥሮ ማለትም ባህሉን እየረሳ ኖርሙኒ የአካባቢውን ባህል እየረሳ በመውጣቱ። ዝም ብሎ ምንድነው? በአየር ላይ ሃይ ሰላም እንዴት ነክ ብሎ ዝም ብሎ አልፎ መሄድ ነው። በፊት የነበሩ አባቶቻችን ግን በቃ እቅፍ ተባብለው ትክሻ ለትክሻ ተሳስመው ጉንጭ ለጉንጭ ተሳስመው እጅ ለእጅ ተያይዘው ተጨባብጠው ማለት ነው። በጥልቅ በጥልቅ ከልብ የሆነ ፍቅራቸውን ነበር ይገልጹ የነበሩ ሲገናኙ ማለት ነው። ዛሬ ግን በቃ የሰው ልጅ ሁሉም ባህሉን እየረሳ እየተወ በመምጣቱና እንደዚሁም ደግሞ ምናልባትም ምናልባት እንግዲህ ይሄ የኑሮ ውጣ ውረድ ዝም ብሎ አንድ አጠቃላይ ህይወቱን ሊረብሸው ይችላል። ዝሮ ዝሮ ምንድነው? የሰላምታ አሰጣጥ ሂደታችን ከጊዜ ወደ ጊዜ እየተቀየረ መጥቷል ለማለት ፈልጌ ነው። እና በዋናነት እንግዲህ እነዚህ ታላላቅ አባቶቻችን ማለት ነው ወይም ሽመጋግሌ ሰዎች ብዙ ጊዜ ሰዎች ሰዎችን ሲያገኟቸው ሰላምታን እንዴት አደርክ እንዴት ዋልክ ብለው ሳይሆን የሚያልፉት። እንዴት ዋልክ እንዴት አደርክ እንዴት ሰነበትክ ከማለትም በተጨማሪ ቀኝ ለቀኝ እጅ ለእጅ ተጨባብጠው ማለት ነው። ሰላም እንዴት አለህ እንዴት ነህልኝ ደህና ሰነበህ እንደምን በጃችሁ እንደምን ቀረማችሁ እንዴት አላችሁ። ባለቤት ሚስትህ ልጆችህ እያለ እንግዲህ ልዩ ልዩ የሰላምታ መጠየቅ ቃሎችን እያነሱ ማለት ነው። ጥልቅ የሆነ ከልብ የሆነ የፍ ፍቅራቸውን የሚገልጹበት ወይም ደግሞ ከልብ የሆነ የሰላምታ ድምፃቸውን የሚያቀርቡበት መንገድ ነው ማለት ነው። እጅ ለእጅ መጨባበጥ ማለት ምናልባትም በሌላ ሃውድ ስናየው እጅ መጨባበጥ ሲባል ከዚህ ወጣ ያለ ምንም ሊሆን አይችልም። ምናልባት እንግዲህ እጅ ለእጅ ተጨባብጠን በልጅነታችን የምንጫወተው ጨዋታ ነበር። በዚህ ልውጣ ላስወጣም በዚህ ልውጣ አላስወጣም እያልን የምንጫወተው የጨዋታ አይነት ነገር አለ። ግን ዞሮ የጥያቄው አውድ ወደዚያ ሳይሆን ከሰላምታ ጋር በተያያዘ የምናደርገውን የእጅ መጨባበጥ ላይ ስለሚመስል የጥያቄው አውድ በዚያ ልክ ነው እኔም እንግዲህ ጥልቅ ትንታኔ የሰጠሁበት ማለት ነው። እናም በመሆኑም እንግዲህ እኔ እንደ አጠቃላይ ማለት ነው። የአባቶቻችንን ፈለግ በመከተል አሁንም ቢሆን ለምንወዳቸው ሰዎች እህት ወንድሞቻችን ዘመዶቻችን ወገኖቻችን ሰላምታ ስንቀያየር እጅ ለእጅ እንግዲህ ሰላም እንዴት ሰነበትክ እንዴት ዋልክ እንዴት አደርክ ከሚለው ቃላት በተጨማሪ ማለት ነው። እጅ ለእጅ በመጨባበጥ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም ወሳኝ ነገር ነውና ሰላም ሰላም እንዴት አላችሁ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ እንደየአካባቢ እንደምትኖሩበት አካባቢ ሰዓቱ ጠዋትም ቀንም ምሽትም ሊሆን ስለሚችል ማለት ነው። በዚህ ልክ እንግዲህ የሰላምታ ድምፄን እያሰማሁኝ እኔ እጅግ በጣም ደህና ነኝ እያልኩኝ ቃለመጠይቁ እንደሚከተለው አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቃችን እሄዳለሁኝ። ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ ይላል? እንዴ በሚገባ ነው። ምክንያቱም የስራ ባልደረባ ሲባል በመጀመሪያ ደረጃ በአንድ ተቋም ውስጥ የምንሰራ ሰዎች ስለተቋሙ እድገት ስለተቋሙ የስራ አፈጻጸም ስለተቋሙ አላማ መሳካት ስለ ተቋሙ እያንዳንዱ እንቅስቃሴ። እንግዲህ ሁላችንም ማለት ነው በተመደብንበት ወይም ደግሞ ተቀጥረን በምንሰራበት የስራ መስክ ላይ እንደ አንድ ደግሞ እንደ አንድ ተቋም ደግሞ አብረን የምንሰራ በመሆናችን እጅግ በጣም ሲበዛ ጥብቅ የሆነ የስራ ግንኙነት ይኖረናል ማለት ነው። ስለዚህ ከስራ ባልደረቦቼ ጋር እንግዲህ ምንድነው አብረን ስለምንሰራ አብረን ስለምንወጣ አብረን ስለምንገባ ምንድነው ማለት ነው። ልዩ ልዩ ግንኙነቶች ይኖሩናል ከእነዚህም ውስጥ ማህበራዊ ግንኙነት ይኖራል ኢኮኖሚያዊ ግንኙነት ይኖራል። ሌላም ልዩ ልዩ ግንኙነቶች ይኖራሉ። ስለዚህ እነዚህ ግንኙነቶች ደግሞ በማዳበር ከጊዜ ወደ ጊዜ ሁሌም ማለት ነው በማሻሻል ግንኙነታችንን ሰላማዊ በማድረግ አብረን በመስራት አብረን በመጠጣት አብረን በመጫወት አብረን በመሳቅ አብረን በማልቀስ አብረን በማዘን በዚህ ልክ ማለት ነው በደስታውም በመከራውም። ከስራ ባልደረቦቻችን ጋር ሁላችንም ቢሆን ሰላማዊ የሆነ ግንኙነት አለን ማለት ነው። ያ ማለት ምን ማለት ነው ቢባል? እንግዲህ አንዱ ሲጎዳ አብረን የተጎዳውን አካል በማጽናናት። አንድ ሰው በደስታ ፕሮግራሙ ጊዜ ደስታ ፕሮግራሙ ላይ በመገኘት የደስታው ተካፋይ በመሆን። እንደዚሁም ልዩ ልዩ ሁነቶች በሚፈጠሩ ጊዜ አብረን በጋራ ነገሮችን በመከወን በመተግበር በመፈጸም በመስራት። ልክ ግንኙነታችን ሰላማዊ እንዲሆን ማድረግ ይኸው ተገቢ ነው። ብለን ስለምናምንበት ሁላችንም ቢሆን ማለት ነው በዚህ ልክ። ምን ያክል በግንኙነታችን ጥብቅ እንደሆነ መረዳት እንችላለን ማለት ነው። እና ሁላችንም እያንዳንዳችን አንድ እኔ ለዚያ እኔ ለሌላኛው ሌላኛው ለኔ ማለት ነው ያለን ግንኙነት እጅግ በጣም ሲበዛ የወንድማማችነት የእህትማማችነት ወይም ደግሞ የእናት የአባትነት ያክል የቀረበ ጥብቅ የሆነ ግንኙነት አለን ማለት ነው። ያ ማለት በደስታችንም በመከራችንም። በየትኛውም ሁኔታ ላይ እንሁን ሁላችንም በጋራ ተባብረን ተሳስበን በአንድ ላይ ስራዎችን እንሰራለን እንተገብራለን እንቀሳቀሳለን ማለት ነው። እና ከዚህም በተጨማሪ ደግሞ እንደ አጠቃላይ እንግዲህ በተቋማችን ውስጥ ስላለው አጠቃላይ የተቋሙን ለውጥ ላይ እንግዲህ ሁላችንም አወንታዊ አስተዋጽኦ በማድረግ በኩል ልዩ የሆነ ሚና ይኖረናል ማለት ነው። ስለዚህ ስራችንንም ስንሰራ አንዳችን ከሌላችን ጋር ተደጋግፈን የአንደኛውን ክፍተት ሌላኛው እየሞላ የሌላኛውን ክፍተት ሌላኛው እየሞላ ማለት ነው። እርስ በእርስ ተባብረንና ተጋግዘን እንደምንሰራ በዚህ ህብረት አረጋግጬ መናገር እችላለሁ ማለት ነው። እና የስራ ግንኙነታችን ወይም ደግሞ ከስራ ባልደረቦቼ ጋር ያለን ግንኙነት እጅግ በጣም ሲበዛ ጥሩ ነው። የሚል መልስ ነው ያለኝ ይሄንንም ስል ዝም ብዬ ከመሬት ተነስቼ ሳይሆን። በእውነታው አለም ላይ የምናየውን የምናደርገውን ወይም ደግሞ ያለንን እንቅስቃሴ በዚህ ልክ ማብራሪያ በመስጠት ስለሆነ ማንም ሰው ይህንን ትንታኔ ሰምቶ መረዳት ይችላል ማለት ነው። ለምሳሌ ስብሰባ እንኳን በአንድ ርዕሰ ጉዳይ ላይ ራሱ ስብሰባ ተደርጎ። አንዳንድ ተቋማት ማለት ነው እርስ በራሳቸው በስድብም በምንም ተሞናትፈው ነው የሚወጡት ማለት ተሰዳድበው ነው የሚወጡት። እኛ ጋር ግን እንዲህ አይነት ችግር የለም። እንደውም በሰላም በፍቅር በስምምነት። በርስ ጉዳዩ ላይ የጋራ ስምምነት እና የጋራ አንድነት የአንድነት ሀሳብ ላይ። ታኮ ሀሳባችንን ትኩረት በመስጠት ማለት ነው በዚያ ልክ ነው። ሁሌም ቢሆን ስብሰባዎች እንኳን ሲደረጉ ምን ያክል እንደ አንድ ልብ አሳቢ እንደ አንድ እንደ አንድ የሳንባ ተንፋሽ ሆነን ነገሮቹን በጣም አጣጥመን ወደ አንድ የምናመጣበት መንገድ። በዚህ ልክ በጣም ሰላማዊ ነው ማለት ነው። የሆነ አንዳንድ ቦታዎች ላይ ግን ስብሰባ እንኳን ሲደረግ ማለት ነው። እስከመደባደብ ድረስ ይደርሳሉ እኛ ጋር ግን እንዲህ አይነት ኬዝ በምንም ታምር ተፈጽሞም አያውቅም። ያ ማለት ግንኙነታችን

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም ወሳኝ ነገር ነውና እንደምትኖሩበት የአካባቢ የሰዓት አቆጣጠር ማለት ነው ሰላም እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ ቃለመጠየቁ እንደሚከተለው አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቃችን እሄዳለሁኝ። በቤተሰቦዎ ምን አይነት በዓላት ታከብራላችሁ? ይላል ደስ ይላል ጥያቄው እንግዲህ በቤተሰባችን ሁሉም ሰው ማለት ነው እንደ ቤተሰቡ የሚያከብረው ባዓል አለ፣ እንደ ሀገር የሚያከብረው ባዓል አለ እንደ እምነቱ ደግሞ የሚያከብረው በዓል አለ። ዙሮ ዙሮ አሁን እኔ እንደ ቤተሰቤ የማከብረው ልዩ ልዩ ባዓላት አሉ ለምሳሌ እኔ አሁን የሁለት ልጆች አባት ነኝ። እነዚህ የሁለት ልጆቼ አባት ከመሆኔ አንፃር ማለት ነው እነዚህ ልጆች በተለያየ ወቅት ላይ የተወለዱ ናቸው። ስለዚህ እንደ ቤተሰቤ የማከብረው በዓል የልጄቼን አመታዊ የልደት በዓላቸውን አከብራለሁ እቤቴ ውስጥ ማለት ነው ለምሳሌ የኔ ልጆች ስሙርና ዘላለም የሚባሉ ሲሆን እነዚህም በየሁለት አመት ልዩነት ነው የተወለዱት። ስለዚህ አንደኛው ህዳር አስራ ሁለት በእለተ ሚካኤል ተወልዷል። አንደኛው ደግሞ ነሀሴ ሶስት ተወልዷል ማለት ነው። ስለዚህ ነሀሴ ሶስት በየአመቱ የመጀመሪያ ልጄ የስሙርን ልደት አከብራለሁ ማለት ነው። ስለዚህ ይሄን የልደት ባዓል የልደቱን በዓል ሳከብር ደግሞ በቃ ልዩ ልዩ በሆነ ፕሮግራም ነው ማለትም ፈንድሻ ይቆላል፣ ሻማ ይገዛል፣ ሻማ ይበራል፣ ሻማው እራሱ በእድሜው ቁጥር ልክ የተሰራች ወይም የተቀረጸች ሻማ መሆን አለባት ስለዚህ ያቺ ሻማ ትዘጋጃለች፣ ቡና ይፈላል፣ ዳቦ ዳቦ ይደፋል ሻይ እንግዲህ እንደአስፈላጊነቱ ማለት ነው ልዩ ልዩ ነገሮች ይዘጋጃሉ የእሱን የልደት በዓሉን ለማክበር ወይም ደግሞ ባዓሉን በደመቀ ሁኔታ ለማሳለፍ እና እንደዚሁም ደግሞ ከጎረቤቶቻችንን ወንዱንም ሴቱንም እንደዚሁም የእሱን ጓደኞቹን ሁሉ በመጥራት ማለት ነው ቤታችን እንግዲህ እንኳን ተወለድክልን መልካም ምኞት እንኳን ተወለድክልን እያሉ መልካም ምኞታቸውን እንዲገልጹለት በዚህ ልክ እንግዲህ ልዩ ልዩ ፕሮግራሞችን በማዘጋጀት ጎረቤቱን ሰፈሩን እንደ አጠቃላይ እንጠራና የእራት ሊሆን ይችላል የምሳ ግብዣ እና የእራት ግብዣ በማድረግ ሁለት ግብር ማለት ነው ያንን በማድረግ እንግዲህ የልጃችን የልደት በዓል እቤታችን ውስጥ በዚህ መልኩ ልናከብር እንችላለን ማለት ነው። የትልቁን ነሀሴ ሶስት የትልቁ ልጄ ስሙር የሚባለውን እና የሶስት አከብርለታለሁ እንደዚሁም ደግሞ የሚቀጥለውን የሁለተኛውን ትንሹን ዘላለም የሚባለውን ልጄን ደግሞ ህዳር አስራ ሁለት ቀን የተወለደበት እለተ ልደቱ ስለሆነ ያንን በዓል ወይም ይህንን እለት በማስመልከት ማለት ነው በቃ በልዩ ሁኔታ እናከብርለታለን ማለት ነው ከዚህም በተጨማሪ ደግሞ እንግዲህ ቤታችን ውስጥ ከምናከብራቸው ልዩ ልዩ በዓላት አንደኛው ምንድነው ሃይማኖታዊ በዓላት አሉ ከነዚህ ሃይማኖታዊ በዓላት ከነዚህ ሃይማኖታዊ በዓላት መካከል ለምሳሌ የዘመን መለወጫ በዓል አንድም ሃይማኖታዊ ነው ሁለትም ብሄራዊ ባል ነው። በዚህ ልክ እሱንም እናከብራለን። ከዚያ ደግሞ ሲቀጥል ገና አንዱን የቻለ ሃይማኖታዊ በዓል ነው። ይሄንን ገና ማለት ነው እንደማንም ሰው እቤታችን ልዩ ልዩ ፕሮግራሞችን በማድረግ እቤታችን እናከብራለን። ከዚህም በመቀጠል ደግሞ እንደ እንደ ክርስትና እምነት ተከታዮች ቤተክርስቲያን ሄደን ያው በልዩ ሁኔታ በዓሉን ቤተክርስቲያን ውስጥም በድምቀት እንግዲህ ልዩ ልዩ የባህል ልብስ አልባሳት በመልበስ ማለት ነው እኔና ቤተሰቦቼ እንግዲህ እኔና ቤተሰቦቼ ስል ባለቤቴም እንደዚሁም ልጆቼ ሆነን ማለት ነው ልዩ ልዩ ለበዓሉ ድምቀት ሊሆኑ ይችላሉ ብለን የምናስባቸውን ባህላዊ ልብሶች በመልበስ እንግዲህ ቤተ እኛ በእምነታችን ቤተክርስቲያን ሄደን በዓሉን በልዩ ሁኔታ አድምቀን እንመጣለን ማለት ነው። ስለዚህ ቤተክርስቲያን ሄድን ከማክበር በላይም እቤታችንም መጥተን እንግዲህ ለበዓሉ ድምቀት እንግዲህ የተለያዩ የምግብ አይነቶችን በማዘጋጀት እንደዚሁም ቤቱን ደግሞ ሽብርቅ ድምቅ በማድረግ ማለት ነው ቤታችን ውስጥ በቃ ዘና ስቀን፣ ተሳስቀን፣ በልተን፣ ተጫውተን፣ ደስ ብሎን እለቱን እንዲያልፍ ማለት ነው በዚህ ልክ እንግዲህ ቀድመን ከወር ከሁለት ወር በፊት ፕሮግራም ከሁለት ወር በፊት ማለት ነው አስበንበት የተዘጋጀንበት ልዩ ልዩ ፕሮግራሞች ስለሚኖሩ እነዚያን ሁሉ በመተግበር በማከናወን ማለት ነው እቤታችንም በተመሳሳይ መልኩ እንግዲህ ድምቅ አድርገን እናሳልፈዋለን በዓሉን ማለት ነው። ይሄ ለምሳሌ ለገና፣ ለጥምቀት፣ ለፋሲካ ሁሉ ይኸው በዚህ ልክ አብረን ታሳቢ ይደረጋል ማለት ነው። በዓሉን ስናከብር በዚህ ልክ ይሆናል

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም ወሳኝ ነገር ነውና ሰላም እንዴት ናችሁ እንዴት ሰነበታችሁ እንዴት ባጃቹሁ በማለት የከበደ የሰላምታ ድምፄን እያሰማው ቃለመጠይቁ እንደሚከተለው አነብና ለቃለ መጠይቁ የመልስ ማብራሪያ ወይም ትንታኔ ምሰጥ ይሆናል ማለት ነው ወደ ቃለ መጠይቁ እኸዳለው በመሬት ላይ መቅመጥ ታመቻቸህ ይላል። እዚህ ጋር አሁን እንግዲህ ቃላቱ በትክክል የተጻፉ አይደሉም ስለዚህ ቃላቱን በመጀመሪያ ማስተካከል አለብኝ። ማለት በመሬት ላይ መሬት ላይ ማለት ይቻላል ታመቻቸህ ሳይሆን ይመቻል ወይ ነው ወይም ደግሞ። በመሬት ላይ መቀመጥ ይመቻል ነው ተብሎ መጠየቅ ያለበት ስለዚህ ምናልባትም እንግዲህ መሬት ላይ መቀመጥ እንዲመችም ላይመችም ይችላል እንደሁኔታው ነው። ያ ማለት ምን ማለት ነው? መሬት ላይ መቀመጥ ማለት መሬት በአጠቃላይ መሬት ስንል አቧራ ነው። አባጣ ጎርባጣ ነው ጠጠሩ አለው አፈሩ አለው ቆሻሻው አለው ሳሩ አለ ቅጠሉ አለ ብቻ። ሁሉም ነገር እንግዲህ ታዳ መሬት ስንል ይሄንን ሁሉ ታሳቢ በማድረግ ነው ውይይታችን ስናደርግ ወይም መብራሪያ ስሰጥ ይሄን ሁሉ ነገር ታሳቢ በማድረግ ይሆናል ማለት ነው። ስለዚህ እንግዲህ ምንቀመጥበት መሬቱ ምን አይነት ሁኔታ ላይ ያለ ነው በሳር በለምለም ሳር? የተሸፈነ ነው? ወይስ አዋራማ ነው? ወይስ ጠጠራማ ነው? ወይስ ደግሞ እንግዲህ ቆሻሻ የሆነ ቦታ ነው የሚለው ሌላ ጥያቄ ይሆናል ማለት ነው። ስለዚህ መሬት ላይ ለመቀመጥ መሬቱ ንጹህ የሆነና እንደዚሁም ደግሞ ለምለም በሆኑ ሳሮች ወይም ደግሞ በንጹህ ሳር የተሸፈነ ከሆነ? መሬት ላይ መቀመጥ ምንም ችግር የለውም ይመቻል። ነገር ግን ከዚህ በተለየ መልኩ ማለት ነው። ምናልባትም እንግዲህ መሬቱ አዋራ ሊሆን ይችላል ወይም ደግሞ የተለያዩ እንስሳት ኩስ ጽዳጃቸውን ወይም ቆሻሻቸውን ጥለውበት ሊሆን ይችላል። ወይም ደግሞ መሬቱ ራሱ በራሱ ማለት ነው ጠጠራማ ሊሆን ይችላል ማለት ቢቀመጡበት የሚጎዳብጥ ምቾት የማይሰጥ ሊሆን ይችላል ስለዚህ። መሬት በመሬት ላይ መቀመጥ ታመቻቸክ ለሚለው መልሱ ምን ሊሆን ይችላል ማለት ነው። እንደ ሁኔታው ሊመቸኝ ወይም ላይመቸኝ ይችላል በመሬት ላይ መቀመጥ ይመቻል ለሚለው ማለት ነው። ታመቻቸ የሚለውን ይመቻሀል በሚል ስላስተካኸልሁት ማለት ነው። ስለዚህ መሬት ላይ መቀመጥ ለሰው ልጅ እንደሁኔታው ሊመቸው ላይመቸው ይችላል ይመቸዋል ስል ቅድም ባልሁት መልክ። ምናልባት መሬቱ እንግዲህ በሳር የተሸፈነና ለምለም በሆኑ ሳሮች ወይም ደግሞ ቅጠል ተጎዝጉዞበት ከሆነ? ምንም ችግር የለውም መቀመጥ ይመቻል ችግር የለውም። ነገር ግን ከዚህ በተለየ መልኩ ደግሞ ምናልባትም መሬቱ አቧራ ከሆነ ልብሳችንን አዋራ ያደርጋል። እንደዚሁም ጠጠራማ ከሆነ ደግሞ ይጎራብጠናል ምቾት አይሰጠንም። እንደዚሁም ደግሞ ምናልባትም እንግዲህ የተለያዩ የዱር እንስሳትም ሊሆን ይችላሉ ብቻ የትኛውም አይነት እንስሳት ኩሳቸውን ማለትም ቆሻሻቸውን ወይም ጽዳጃቸውን ማለት ነው። ጥለውበት ከሆነ ያም ዙሮ ዙሮ ስንቀመጥበት ልብሳችንን ስለሚያቆሽሽ ስለሚበክልብን ምቾት የለውም ማለት እንችላለን ዞሮ ዞሮ ምንድነው በዋናነት ማለት ነው? በመሬት ላይ ለመቀመጥ ሁኔታዎቹ ወሳኝነት አላቸው ምቾት ሊኖረን ላይኖረን ይችላል ማለት ነው። እና ወሳኝ ሁነቶች የሚባሉት የመሬቱ ሁኔታ ምን ይመስላል የሚለውን እንግዲህ ታሳቢ በማድረግ። ምን ሊሆን ይችላል ማለት ነው። ሊመቸንም ይችላል ወይም ደግሞ ላይመቸን ይችላል ማለት ነው። እና እንግዲህ ምንድነው? በአጭሩ መልሱ ይመቸናል ወይም አይመቸንም የሚል መልስ። ለዚህ ጥያቄ ሊሰጥ አይችልም ለምን? ሁኔታዎቹ ቅድም የገለጽኳቸው ሁኔታዎቹ ወሳኝነት ስላላቸው። ማለትም መሬቱ የተስተካከለና እንደዚሁም ደግሞ በአረንጓዴ በሳር የለበሰ ከሆነ ብንቀመጥበትም ምንም አይነት ተጽዕኖ ስለማያደርስብን። ማለት የመቆርቆር ወይም የመጎናፈጥ ስሜት ስለማይኖረው ይመቸናል ይሆናል መልሱ ማለት ነው። ከዚህ በተለየ መልኩ ግን ጠጠር አፈር ገልህ ምናምን በእንጨት በሙሉ ቆሻሻ ነገር የወደቀበት ከሆነ ደግሞ የሆነበት ነገር ከሆነ ደግሞ ምንድነው ምቾት ስለማይሰጠን አይመቸንም የሚል ይሆናል ማለት ነው። እና በዚህ ልክ። ይህንን ታሳቢ በማድረግ ማለት ነው እኔም መልሴ ይመቻል ወይም አይመችም የሚል ሳይሆን። ምን ይሆናል ማለት ነው እንደ ሁኔታው ሊለያይ ይችላል። የሚል አጠቃላይ መልስ ይኖረኛል ማለት ነው። ስለዚህ። መሬት ላይ ለመቀመጥ እነዚህ ሁለት ሶስት ወሳኝ ነገሮች። ታሳቢ በማድረግ ማለት ነው መቀመጥ ሊመቸን ወይም ላይመቸን እንደሚችል። በዚህ ልክ እንግዲህ ሀሳብ ያው አቅርብያለሁ ማለት ነው። ሁሉም ሰው ቢሆን ከዚህ ውጭ ሊሆን አይችልም። በዚህ ልክ ነው። ሁላችንም መሬት ላይ ስንቀመጥ። ሊኖረን ወይም ደግሞ ልንሰማው ወይም ደግሞ ልንረዳው የምንችለው ስሜት በዚህ ልክ ይሆናል ማለት ነው። እና ምቾቱ ምንድነው? ሳራማ ከሆነ ይመቸናል። በአዋራና ቆሻሻ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም ወሳኝነት አለውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት እንደምትገኙበት አካባቢ የጊዜ አቆጣጠር መሰረት ማለት ነው እንዲሁ ሰላምታዬን በዚህ ልክ እያቀረቡኝ እኔ እጅግ በጣም ደህና ነኝ እግዚአብሔር ይመስገን በማለት የተከበረ የሰላምታ ድምፄን ካሰማው በኋላ ቃለ መጠይቁን እንደሚከተለው በማንበብ ለቃለ መጠይቁ ማብራሪያ የምትሰጥ ይሆናል ማለት ነው ወደ ቃለ መጠይቃችን እሄዳለሁኝ። ምን ያህል ጊዜ ወደ ገበያ ትሄዳለህ ይላል? እንግዲህ ምን ያህል ጊዜ ሲባል ከሳምንት አንድ ጊዜ ከሳምንት ሁለት ጊዜ ወይስ ሁል ጊዜ የሚለውን ብቻ መልስ እንድሰጥ ነው። ምናልባት እንግዲህ ወደ ገበያ የምሄድበትም ራሱን የቻለ አመክንዩ ወይም ምክንያት ይኖራል። ይህንን ምክንያትም በተቻለ መጠን እንግዲህ ለምን እንደምሄድ። ባለኝ ደቂቃ ውስጥ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያው እሄዳለሁኝ። እንግዲህ ምን ያህል ጊዜ ወደ ገበያ እያንዳንዱ ሰው ወደ ገበያ የሚሄድበት የራሱን የቻለ አላማ ይኖረዋል። ስለዚህ ወደ ገበያ የሚሄደው ሰው ደግሞ ብዙ ጊዜ ማለት ነው። የገበያ ቀን በሆኑ እለታት ብቻ ይሆናል ማለት ነው። እንደው በተለየ ሁኔታ። አንድ አንድ ሰዎች ካልሆኑ በስተቀር ብዙሃኑ ወደ ገበያ ብዙሃኑ ሲ ሰው ማለት ነው ብዙሃኑ ብዙ ሰው። ወደ ገበያ የሚሄደው። በዋናነት ማለት ነው ገበያ ላይ የሚመጡ ወይም የገበያ አቅርቦቶችን ብዶ እንግዲህ ሸምቶ አንድም ለመሸጥ ነው። ሁለቱም ደግሞ ለመግዛት ነው። ስለዚህ ለመሸጥም ይሁን ለመግዛት ወደ ገቢያ የሚሄድ ሰው። የገቢያ ትስስሩ ወይም ደግሞ የገበያ ፍሰቱ ከፍተኛ በሚሆንበት የሚሆንበትን እለት መርጦ ነው የሚሄድ ማለት ነው። ማለትም ለምሳሌ አሁን አንድ በሬ መግዛት የፈለገ ሰው በሬ መቸመቸ ገበያ እንደሚመጣ ቀድሞ ማወቅ አለበት። ለምሳሌ በእኛ አካባቢ ከብት ወይም በሪ የሚሸጠው አርብ አርብ ነው ከሳምንት አንድ ቀን አርብ ነው። ስለዚህ በሪ ሊገዛ የሚፈልግ ሰው ከአርብ እለት ውጭ ገቢያ ቢንጓለል ምንም አይነት በሬ ሊያገኝ አይችልም የሚሸጥ በሬ አያገኝም ማለት ነው። ስለዚህ ወደ ገበያ የሚሄድበት ዋናው አላማው አንድም ለመግዛት ሁለትም ለመሸጥ ስለሆነ የሚሸጥም እንኳን ቢሆን ራሱ ከአርብ በተለየ ቀን በሬ ይዞ ቢመጣ የሚገዛው አንድም ሰው አያገኝም ለምን። በሬ ይሸጣል ወይ ይገዛል ተብሎ የሚታሰበው የከብት ገበያ ማለት ነው። ሁሌም ቢሆን ከሳምንት አንድ ቀን አርብ አርብ ብቻ ስለሆነ ማለት ነው። ምናልባት አመት ባል ከሆነ ያው የአመት ባል ዋዜማ ጀምሮ ሶስት ቀን ሲቀረው ጀምሮ በተከታታይ ለሶስት ቀናት ገበያ የከብት ገበያ ሊውል ይችላል። ነገር ግን በዋናነት ከብት የሚሸጠው ወይም በሬ ላምም ይሁን በሬ ገበያ የሚውሉት የሚሸጥም ሆነ የሚገዛ ከሳምንት አንድ ቀን አርብ አርብ ቀን በመሆኑ እንግዲህ ከብት የሚገዛም ሆነ የሚሸጥ ሰው ከሳምንት አንድ ቀን ብቻ ወደ ገበያ ይሄዳል ማለት ነው። በሌላ መልኩም እንግዲህ እንደአስፈላጊነቱ እንግዲህ የሰው ወደ ገበያ የሚሄደው ምናልባትም የቤት አስቤዘውን ለመሸፈን ሊሆን ይችላል ያ ማለት። ጤፍ ሊገዛ ስንዴ ሊገዛ ቦቆሎ ሊገዛ ወይም ደግሞ ሌላ የቤት ቁሳቁሳቶችን እንግዲህ ሊገዛ ሊሆን ይችላል። የቤት ቆሳቆሳት ሲባል እንግዲህ ቤት ውስጥ ለተለያየ አላማ የምንጠቀምባቸውን የቤተ እቃዎችን ለመግዛት ሊሆን ይችላል። ስለዚህ እነዚህ እቃዎችን ደግሞ በብዛት በአይነትና በጥራት እንግዲህ ብዙ አማራጭ ሊያገኝበት የሚችልበትን እለት መርጦ ወደ ገበያ ይሄዳል ማለት ነው። ስለዚህ እንደነዚህ አይነት እቃዎች ደግሞ ብዙ ጊዜ ሀሙስም ማክሰኞም ቅዳሜም ስለሚውሉ በተመቸው ቀንና ከስራ ነፃ በሆነበት ቀን ሄዶ እነዚህን ነገሮች አማርጦ ማለት ነው። ገበያ ላይ ካለው አቅርቦት መርጦ አንድም በዋጋ ደረጃ ሁለትም ደግሞ በጥራት ደረጃ ካለው ከገበያ አቅርቦት አንፃር ማለት ነው ይመርጥና ገዝቶ ወደ ቤቱ ይሄዳል ማለት ነው። እና እኔም እንግዲህ አንዴ እንግዲህ አመታዊ በዓላት ሲመጡ ለአመታዊ በዓሉ ድምቀት ሲባል እንግዲህ ከብት አርደነ በከብት የከብት ስጋ ወጥ ነው ወጡ። ከከብት ስጋ የሚዘጋጅ በመሆኑ የፍስግ ወጥ ስለሚሆን ማለት ነው። ከብት ለመግዛት ወደ ገበያ እሄዳለሁኝ ስለዚህ አርብ አርብ እሄዳለሁ ማለት ነው። ከብት ለመግዛት ከሆነ አርብን ጠብቄ እሄዳለሁ ማለት ነው። የቤት እቃ አስቤዛዎችን ለመግዛት ከሆነ ግን ከሳምንቱ እለታት አንዱን የፈለኩትን እለት ተጠቅሜ መሄድ እችላለሁኝ። ለምን የቤት ቁሳቁሳት ሁሌም ቢሆን ማለት ነው ሙሉ ሰባቱን ቀናት ገበያ ላይ ስለሚገኙ ስለሚውሉ ማለት ነው። ስለዚህ ምን ያህል ጊዜ ወደ ገበያ ትሄዳለህ ለሚለው እኔ ብዙ ጊዜ ከሳምንት አንድ ቀን ቅዳሜ ቅዳሜ ብቻ ይሆናል ማለት ነው። ሌላውን መደበኛ ስራ ቦታ በመሄድ መደበኛ የስራ ተግባሬን ስሰራ ወይም ስከውን ስለምውል ማለት ነው። ስለዚህ ሁላችንም ቢሆን ከዚህ የተለየ አውድ

እሺ አመሰግናለሁ እንግዲህ ከምንም በፊት እንደያላችሁበት የሰዓት አቆጣጠር። ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማው ቃለመጠይቁን እንደሚከተለው አነብና። ለቃለመጠይቁ ማብራሪያ ምሰጥ ይሆናል ማለት ነው። ለቃለመጠይቃችን ጨው ብዙ ትወዳለህ ይላል? ጨው እንግዲህ በብዛት መጠቀም ጥሩ አይደለም ለጤናም ጥሩ አይደለም እንዲሁም። ዝም ብሎ ጨውን በመጠቀም ብዙ ከምግብ ጋር በመውሰድ ማለት ነው። ብዙ የተለያዩ ሰዎች ለተለያየ በሽታ ተጋልጠው እናያለን እንሰማለን። እኛም እንዲሁ ደርሶብናል ማለት ነው። እና ጨው በአስፈላጊነት ደረጃው ሊወሰድ ይገባል። እንጂ ከሚፈለገው መጠን በላይ መጠቀም ማለት ነው። ብዙ የጎንዮሽ ተጽዕኖ ሊያመጣ ስለሚችል። በዚህ ልክ እንግዲህ ጨውንታ ታሳቢ በማድረግ በአግባቡ መውሰድ አለብን በአግባቡ መጠቀም መቻል አለብን ማለት ነው። ምንም እንኳን ጨው እንግዲህ ምግብን በዋናነት ለማጣፈጥ የሚያገለግል ልዩ ቅመም ቢሆንም ተፈጥሮአዊ የሆነ ከሶድየምና ከክሎሪን የተገነባ ሟሚ ውህድ የሆነ ጨው ቢሆንም። የተለያዩ ምግቦችን ለማጣፈጥነት የሚያገለግል። የምግብ አይነት ቢሆንም እንኳን ጨው በራሱ ደግሞ በብዛት ስንጠቀመው እንግዲህ በጤና ላይ ሁከት ያስከትላል ማለት ነው። ወይም የጤና ሁከት ያመጣል ማለት ነው። ይህም ማለት የደም ግፊት ያስከትላል። እንደዚሁም ሌላ ልዩ ልዩ የኩላሊት በሽታ ሁሉ ያመጣል ማለት ነው። እና እንግዲህ እንደነዚህ አይነት ችግሮች ውስጥ ገብተን ተመማቀቅ ለመዳን ማለት ነው። ጨውን በአግባቡና በመጠን መውሰድ አለብን በቀን በትንሽ በትንሿ እንደው የምግብ ማጣፈጫ ያክል ብቻ መውሰድ አለብን ማለት ነው። ከዚያ ውጪ ግን ምናልባትም ስለሚጣፍጥ ብለን ጨመር አድርገን የምንወስድ ከሆነ የጎንዮሽ ኢፌክቱ ወይም ተጽዕኖ ከፍተኛ ስለሚሆን። ቅድም በጠቀሷቸው እንደ ኩላሊት በሽታ የደም ግፊት እና ሌሎችም እንግዲህ የጨጓራ በሽታ ሁሉ ሊያስከትል ስለሚችል። በዚህ ልክ ጨውን ስንመገብ ማለት ነው ጥንቃቄ ማድረግ አለብን። በተለይ እንግዲህ ጨው የምንመገበው ብዙ ጊዜ ወጥ ወጥ ነው ወጥ ለማጣፈጥ ወይም ደግሞ የወጥ ቅመም ሆኖ ነው የሚመጣ የምንጠቀመው ጨውን ማለት ነው። ስለዚህ ወጥ ላይ የሚደረገውን የጨው መጠን ማለት ነው። እጅግ በጣም በትንሹ መመጠን መቻል አለብን ማለት ነው። ከዚያ ውጪ ግን መጠኑ ከጨመረ በአጭር ጊዜ ውስጥ ቅድም በገለጽኳቸውና በሌሎችም በሽታዎች ተጠቅተና በሽተኛ ወይም ህመምተኛ የጨው ታማሚ ሁነን ለተለያዩ በሽታዎች እንዳንጋለጥ ቅድመ ጥንቃቄ ማድረግ አለብን። እላለሁኝ። እና እንግዲህ ጨው ብዙ ጊዜ ምንድን ስለ ጨው ብዙ ነገር ይነገራል። ያ ማለት እንደው በመጽሐፍ ቅዱስም አስተምህሮት ውስጥ ጨው እንግዲህ የነገሮቹ ሁሉ ማጣፈጫ እንደሆነ ይነገራል። ጌታችን ኢየሱስ ክርስቶስም እንግዲህ ሲያስተምር ምንድነው እናንተ የአለም ጨው ናችሁ። ጨው ሀሳባችሁ ጨው ሲል እንግዲህ ጨው ሆኖ ሳይሆን ሰዎቹ ሐዋርያት ጨው ሆኖ ሳይሆን የምታስተምሩት አስተምሮት። አልጨውን አለም ወደ እምነት ስለምትል ወደ ክርስትና እምነት በማምጣት እንግዲህ ልዩ ልዩ ተአምራትን በማሳየት ግልጽ በሆነ አስተምሮ ላይ ተመስርታችሁ ስለምትሰጡ። ይህንን ምንም የማያውቀውን ህዝብ እንዲህ እንዲያውቅ እንዲረዳ የምታደርጉ እናንተ ናችሁ። ሲል እናንተ የአለም ጨው ናቸው ብሏቸዋል ሐዋርያትን ማለት ነው። እና ጨው እንግዲህ በዚህ ልክ ትልቅ አስተዋጽኦ ያለውና ምግብን በጣም በከፍተኛ ደረጃ እንዲጣፍጥ የሚያደርግ ቅመም ነው ማለት ነው። እና ጨው በዚህ ልክ እንግዲህ ውህድ በል ከሶድየም እና ከክሎሪን የተገነባ ውድህድ ቢሆንም እንደአስፈላጊነቱ ማለት ነው

እሺ አመሰግናለሁ እንግዲህ እንደምትኖሩበት አካባቢ ይሄ ድምጽ ለሚሰማችሁ ሁሉ ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ እያልኩኝ የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመው ቃለመጠይቁ እንደሚከተለው በማንበብ ለቃለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቃችን እሄዳለሁ በድን ቋንቋ ታምናለህ ይላል። በድን ቋንቋ ታምናለህ ሲል ምን ለማለት ተፈልጎ ነው? በድን ማለት የሞተ የማይሰማ የማይንቀሳቀስ ወይም ደግሞ የማያይ ምላሽ የማይሰጥ ማለት ነው። ስለዚህ ይሄ ማለት ደግሞ ምን ማለት ነው የሞተ ቋንቋ? አለ ብለህ ታምናለህ ለማለት ነው? በዚህ ቋንቋ ታምናለህ ሲል። የማይነ በፊት ይነገር የነበር ዛሬ ግን ቋንቋ ተናጋሪዎች የሌሉት ቋንቋ አለ ብለህ ታምናለህ ወይ ነው? አጠያየቁም ስለዚህ የጥያቄው አውድ ምንድነው? በድን ቋንቋ ታምናለህ ሲል የሞተ ቋንቋ ወይም ደግሞ በፊት ይነገር የነበረ በጥንት ጊዜ ይነገር የነበር ዛሬ ግን ተናጋሪዎቹ የሌሉ ወይም ደግሞ ቋንቋው የማይነገር ቋንቋ ነበር ብለህ ታምናለህ ወይ ነው? ጥያቄው መልሱ አዎ ይሆናል ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ለምሳሌ በተለያዩ ሀገሮች የተለያዩ አይነት ቋንቋዎች ሊነገሩ ይችላሉ እነዚያ ቋንቋዎች እስከተወሰነ ጊዜ ብቻ ይነገሩና ከተወሰነ ጊዜ በኋላ ቋንቋዎቹ እንግዲህ። ተናጋሪ ያጡና በዚሁ የጊዜ ዘመን ውስጥ ማለት ነው በዚሁ ተውጠው ጠፍተው ይቀራሉ ማለት ነው። ይሄ ግን ለምን ሆነ የሚል ጥያቄ ቢነሳ ለምሳሌ ቋንቋ እንዴት ሊሞት ቻለ ተብሎ የሚል ጥያቄ አይነት ቢነሳ ማለት ነው። እንግዲህ ቋንቋዎቹ የሚሞቱበት ራሱን የቻለ ምክንያት አለ በመጀመሪያ ደረጃ ቋንቋው ሞተ የምንል ምንድነው? ተናጋሪ የዚያን ቋንቋ ተናጋሪ ማህበረሰብ አልኖር ሲል ወይም ደግሞ የቋንቋው ባለቤት በተለያዩ ምክንያቶች ሲጠፉ ማለት ነው። ወይም ደግሞ አሁን ያለው ህዝብ ያንን ቋንቋ መናገር የማይችል ሲሆን ማለት ነው። ስለዚህ ለምሳሌ እኛ በሀገራችን በኢትዮጵያ ልዩ ልዩ ቋንቋዎችን ይነገሩ እንደ ነበረ ታሪክ ይነግረናል እነዚህ ቋንቋዎች ግን ዛሬ ማንም አንድም ተናጋሪ ሰው የላቸውም። ከእነዚህ ቋንቋዎች ውስጥ አንዱ ለምሳሌ ጋፋትኛ የሚባል ቋንቋ ነው። በተለይ በዋናነት በደቡብ ኢትዮጵያና እንደዚሁም ደግሞ በአማረው ኩልል በተለይ እዚህ ወደ ምዕራብ ጎጃማ አካባቢ ይነገር እንደነበረ ታሪክ ይናገራል። ይሄ ቋንቋ ምን ነበር ጋፋትኛ የሚባል ቋንቋ ማለት ነው። ስለዚህ አሁን የጋፋትኛ ቋንቋ ምናልባትም እንግዲህ ይህን ቋንቋ ይናገሩ የነበሩ ሰዎች። በረሃብ ሊሆን ይችላል ወይም በስደት ሊሆን ይችላል ወይም በጦርነት ሊሆን ይችላል ብቻ ይህንን ቋንቋ የሚናገሩ ሰዎች ከዚህ ከገለጽኳቸው በሶስቱ አንዱ ወይም በእነዚህ በሶስቱ ምክንያት ሊሆን ይችላል ሰዎቹ ወይም ይሄን ቋንቋ የሚናገሩ የነበሩት ሰዎች ሞተዋል ወይም ደግሞ ተናጋሪ የለውም ዛሬ። ስለዚህ እነዚህ ሰዎች ወይ ተሰደው ወደ ሌላ ሀገር በመሄድ የዚያን የሄዱ የተሰደዱበትን ሀገር ቋንቋ በመልመድ ያንን የቀድሞ የራሳቸውን ቋንቋ ትተው ያንን ቋህ የሄዱ የተሰጀዱበትን ቋንቋ ለምደው በዚያ መግባባት ችለዋል ማለት ነው። ወይም ደግሞ እንግዲህ ረሃብ ችግር ቸነፈር መጥቶ ሰዎችን ገሎ ጨርሷቸዋል ማለት ነው። ወይም ደግሞ እንግዲህ እነዚህ ሰዎች ምናልባትም ትውልድ ሳይተኩ በዚያው በዚያ ዘመን ብቻ ይህን ቋንቋ ሲናገሩ ቆይተው እንግዲህ ከዚህ አለም ተለያይተዋል ማለት ነው። ስለዚህ በድን ቋንቋ አለ አሁን ለምሳሌ ግእዝ የሚባል ቋንቋ አለ አሁን ይሄ ግእዝ ቋንቋ። በየትኛውም አካባቢ ማለት ነው የአፍ መፍቻ ሆኖ አይነገርም ነገር ግን ከመጽሐፍ ላይ። ቋንቋውን በመለማመድ ቋንቋውን እንናገረዋለን ማለት ነው። እንደውም በዚህ አጋጣሚ እኔም አንድ እድለኛ ሆኜ በትምህርት ማለት ነው በተለይ የግዕዝ ቋንቋ የሚባለው በቤተክርስቲያን አስተምሮ ውስጥ በዋናነት እዚያ ላይ ነው። እንግዲህ የቤተክርስቲያን ትምህርት ውስጥ ነው የሚገኘው በዚያ ላይ ትምህርቱን በመማር እንግዲህ ቋንቋውን መናገር ይቻላል እንጂ የአፍ መፍቻ ሆኖ የትም ቦታ ግእዝ እንግዲህ አይሰጥም ማለት ነው። ስለዚህ ይሄም ቢሆን እየሞተ ያለ ቋንቋ ነው ማለት ነው። እንግዲህ ጋፋት የሚለው ምንም ፍጹም መቶ በመቶ ተናጋሪ የለውም። ግእዝ ያልኩትን በሁለተኛ ደረጃ ያስቀመጥኩት ቋንቋ ግን ምንም እንኳን የአፍ መፍቻ ቋንቋ ሆኖ ባይነገርም። ነገር ግን በቤተክርስቲያን አስተምሮ ውስጥ እንግዲህ ትምህርቱ ስለሚሰጥ ይሄ ቋንቋ እስካሁን በሞሞት ላይ ያለ ወይም ደግሞ ሊሞት ትንሽ የቀረው ቋንቋ ሆኖ ነው ያለ ማለት ነው። እና በዚህ አጋጣሚ እንግዲህ ይሄንን ቋንቋ ሁላችንም በትምህርትም ይሁን በየትኛውም መንገድ የማበልፀግ እና ብዙ እንዲናገረው ማድረግ ግድ ይለናል ማለት ነው። ለምሳሌ እኔ አሁን የተወሰነ በቤተክርስቲያን ስለተማርኩኝ ግእዝ ቋንቋን ለምሳሌ መናገር እችላለሁኝ ማዳመጥ ማንበብ መጻፍ እችላለሁ ማለት ነው። ወይ ተበለኝ

እሺ አመሰግናለሁ እንግዲህ የተጠየኩትን ቃለ መጠይቅ በድምጽ አሰምቼ አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው ወደ ቃል መጠይቁ እሄዳለሁ። የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? ይላል እንግዲህ ሁላችንም ቢሆን ማለት ነው። መደበኛ የስራ ቀናት አሉ እንግዲህ በመንግስትም ይሁን በግለሰብ እምንሰራ ሰዎች። መደበኛ የስራ ሰዓታችን አለ ከዚህ ከመደበኛ የስራ ሰዓት ውጭ ያለው ጊዜ ግን ትርፍ ጊዜያችን ነው። ይሄን ትርፍ ጊዜያችንን ምናልባትም የግል ስራ በመስራት ልናሳልፈው እንችላለን። እንደዚሁም ደግሞ ልዩ ልዩ መዝናኛ ቦታ በመድ ልንዝናና እንችላለን። ወይም ደግሞ ቤታችን ውስጥ እንግዲህ ልጆችን በመንከባከብ ሊሆን ይችላል ወይም እቤት ውስጥ ያሉ ቁሳቁሶችን እንግዲህ ንስቅና በማስያዝ እንግዲህ በዚያ ጊዜያችንን እምናሳልፍ ሊሆን ይችላል። ወይም ደሞ እንደ አስፈላጊነቱ ማህበራዊ ህይወት ውስጥ ልዩ ልዩ ተግባራትን በመፈጸም ያንን ትርፍ ጊዜያችንን ልናሳልፍ እንችላለን ማለት ነው። ዙሮ እንግዲህ ምንድነው ማንም ሰው ይሁን እንግዲህ መደበኛ ስራውን የሚሰራበት ራሱን የቻለ ጊዜ አለ። ከዚያ ጊዜ ውጪ የሆነው ጊዜ ለሱ ለሁላችንም ቢሆን ያ ትርፍ ጊዜያችን ነው። ይሄንን ትርፍ ጊዜያችንን ደግሞ እንግዲህ የተለያዩ ተግባራትን በመተግበር በመፈጸም ወይም በማከናወን የምናሳልፍ ይሆናል ማለት ነው። እና እኔም ለምሳሌ እንግዲህ የመንግስት ተቋም ላይ የመንግስት ሰራተኛ ከመሆኔ አንፃር ማለት ነው። እንግዲህ ከሰኞ እስከ አርብ ድረስ ያሉ እለታት ከጧቱ ሁለት ሰዓት ይዞ እስከ ምሽቱ አስራ አንድ ሰዓት ተኩል ድረስ መደበኛ የስራ ሰዓቴ ነው። ከዚህ ውጭ ያለውን ጊዜ ግን ትርፍ ጊዜ ስለሆነ እንደፈለኩት በፈለኩት እኔ ባሰቡትና ባቀድኩት ልክ ልንቀሳቀስ እችላለሁኝ። ምናልባት የተለየ ሁኔታ መጥቶ ካልሆነ በስተቀር እነዚህ ከዚህ ውጪ ያሉት ሰዓታት ለኔ የግል ሰዓቶቼ ስለሆኑ በቻልኩት መጠን ማለት ነው የግል ስራ ልሰራበት እችላለሁ። እንግዲህ ቤት ውስጥ ልዩ ልዩ ስራዎችን ልሰራ እችላለሁ ወይም ልጆችን ልንከባከብ እችላለሁ። ኳስ ልጫወት እችላለሁኝ ዘመድ ልጠይቅ እችላለሁኝ መዝናኛ ቦታ ሄጀ መዝናኛ ልዩ ልዩ መዝናኛ ቦታዎች ላይ እችላለሁኝ። ዝሮ እንደየ ሰው ፍላጎትና ስሜት ይህንን ትርፍ ጊዜውን በተለያዩ ጉዳዮች ላይ ሊያሳልፍ ወይም ደግሞ ጊዜውን በልዩ ልዩ ጉዳዮች ላይ ሊያሳልፍ ይችላል ማለት ነው። እና እኔም እንግዲህ ከዚያ ውስጥ ማለት ነው በዚህ ልክ መደበኛ ሰአቴን በስራ ቦታ ካሳለፍኩ ቡሃላ ያለውን ትርፍ ጊዜን ማለት ነው። በምን በምን መልክ ታሳልፋለህ? ለሚለው አንድም ወደ ገቢያ በመሄድ ለቤት ውስጥ ለሚያስፈልጉ ቁሳቁሳት ወይም ደግሞ የቤት ቁሳቁሳትን በመግዛት ለልጆቼ ልብስ ምግብ የሚሆን የቤት አስቤዛ በመግዛት ሊሆን ይችላል። እማሳልፈው በተለይ በገቢያ ቀን ማለት ነው። እንደዚሁም ደግሞ ከገቢያ ቀን ውጪ የሆነውን ጊዜየን ደግሞ ምናልባትም እንግዲህ የግል ንጽህናዬን በመጠበቅ አልባሳትን በማጠብ እቤት ውስጥ ያሉ የልጆቼንና የእራሴን ልብስ በማጠብ ሊሆን ይችላል። ከዚህም በተጨማሪ ደግሞ ማህበራዊ ህይወት እንግዲህ አንድ ሰው ከሰው ጋር ሲኖር ማህበራዊ ህይወት ግድ ነውና ለምሳሌ በተለያዩ የደስታም ይሁን የመከራ ፕሮግራሞች ይኖራሉ እነዚያ ፕሮግራሞች ላይ አብሮ በመገኘት ማለት ነው። እዚያ ፕሮግራም ላይ እንግዲህ እኔም አንድ የፕሮግራሙ ታዳሚ በመሆን ጊዜዬን እንደዚህ አላሳልፍ እችላለሁ ማለት ነው። ከዚህም በተጨማሪ ደሞ እንግዲህ ይሄንን ትርፍ ጊዜዬን ማለት ነው። በልዩ ልዩ ሁኔታዎች ላሳልፍ እንደምችል መዝናኛ ልዩ ልዩ መዝናኛ ቦታዎች ልሄድ እችላለሁ። ኳስ ሜዳ ሄጄ ራሴን ኳስ እግር ኳስም ይሁን መረብ ኳስ እየተቻወቱ ጊዜን ላሳልፍ እችላለሁ። እንደዚሁም እንደአስፈላጊነቱ ሳይክል እየጋለብኩኝ ራሱ ጊዜንም በዚህ መልክ ራሴን እያዝናናሁ ጊዜ ላሳልፍ እችላለሁ ማለት ነው። ወይም እንደ አስፈላጊነቱ እንግዲህ ወጣ ብለው ቤተሰብ ያሉ ወደ ገጠሩ ክፍል ናቸው እና ወደ እነሱ በመህድ እነሱን ለመጎብኘት ብዬ ጊዜን እዚያ በምሄድም እንግዲህ ላሳልፍ እችላለሁ ማለት ነው። እና ብዙ ጊዜ የኔም ህይወት በዚህ ልክ ነው። እንግዲህ መሰረቱን የጣለው ያ ማለት ምንድነው? አንዳንዴ ቤተሰብ ለማየት ወይም ቤተሰብ ጎብኝቼ ለመመለስ እሄዳለሁኝ። መዝናኛ ቦታም እንደዚሁ እንደአስፈላጊነቱ ከወር ሁለት ጊዜ ወይም አንድ ጊዜ ሊሆን ይችላል በመሄድ እዚህ አዝናናለሁ ማለት ነው። ከዚህም በተጨማሪ ሳይክል እንግዲህ ልጋልብ እችላለሁኝ ኳስ ሜዳ አጫወታለሁ። ልክ በዚህ መልኩ ነው እንግዲህ ትርፍ ጊዜህን ላሳልፍ የምችለው ማለት ነው። ምናልባት አንዳንድ ተጨማሪ ስራ ሲመጣ ግቢ በመግባት እንግዲህ ከዋይፋይ ጋር ዋይፋይ ለመጠቀም ግቢ እገባና ምናልባትም የተለያዩ እንግዲህ ኦንላይን ላይ ማለት መስመር ላይ የተጫኑ ነገሮችን በማየት ጊዜዬንም በዚህ መልክ እንግዲህ ላሳልፍ እችላለሁ ማለት ነው። እና ሁሉም ሰው ማለት ይቻላል ትርፍ ጊዜውን እንደዚሁ ዘና ፈታ ብሎ የሚያሳድፍ ይሆናል ማለት ነው። አመሰግናለሁ

እሺ አመሰግናለሁ። እንግዲህ ከምንም በፊት ሰላም ለሁላችንም ወሳኝ ነገር ነው እና እንደምትኖሩበት የሰዓት እንደምትኖሩበት አካባቢ የሰዓት አቆጣጠር ማለት ነው። ሰላም እንዴት አደራችሁ። እንዴትዋላችሁ። እንዴት አመሻችሁ። በማለት የተከበረ የሰላምታ ድምፄን እያሰማው እንደሚከተለው ቃለመጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቃችን እሄዳለሁኝ የልደትህን እንዴት ታከብራለህ ይላል እንግዲህ የልደትህን ምን እዚህ ጋር ባለቤቱ ሳይገለጽ ቀረ ማለት ነው። ወይም ጉዳዩ ዋናው አብይ ጉዳይ ሳይገለጽ ብሎ አረፍተ ነገሩ የልደትህን እንዴት ታከብራለህ ቢባል ምንም የተሟላ ትርጉም ያለው አረፍተ ነገር ስላልሆነ እንግዲህ እንደ ቋንቋው ባለቤትነቴ የማለት ነው ቋንቋውን ወይም አረፍተ ነገሩን የተስተካከለና ሙሉ ትርጉም ያለው ማድረግ ተገቢ ነው። ስለዚህ ቋንቋ መስተካከል ስላለበት የልደትህን በዓል መሆን አለበት። የልደትህን አሁን በዓል የሚለው ነገር ካልገባ የልደቱ ምን የሚል ጥያቄ ያስነሳል። ስለዚህ ማንም ይህንን አውዲዮ የሚከታተል አድማጭ ማለት ነው ሀሳቡን በትክክል ይረዳው ዘንዳ ቃላቱ ትክክለኛ ቦታቸውን ይዘው መደርደር እና ትክክለኛ ትርጉም ሰጪ ሆኖ አረፍተ ነገሩ መመስረት መቻል አለበት ማለት ነው። ስለዚህ የልደትህን በዓል እንዴት ታከብራለህ? ሆኖ ነው መጠየቅ ያለበት። ስለዚህ ወይም የልደትህን እለት ቢሆንም ይቻላል እለቱን ወይም ባዕሉን አስመልክቶ ስለሆነ ማለት ነው። ስለዚህ እንግዲህ ሁላችንም ማለት ይቻላል የልደታችንን በልዩ ልዩ ሁኔታ ነው የምናከብረው። ያ ማለት ምንድነው እንግዲህ እቤታችን ውስጥ ከቤት ውጭም ሊሆን ይችላል ቤታችን ውስጥም ሊሆን ይችላል በዓሉን ስናከብር በዋናነት እንግዲህ የልደት በዓል ቤት ውስጥ ነው የሚከበረው ከቤት ውጭም እንግዲህ ፎቶ ለመነሳት ወጣ ተብሎ ምናልባት በተሻለ ካሜራ ፎቶ እንግዲህ ለወደፊት ለማስታወሻ ይሆናል ተብሎ ስለሚታሰብ ምናልባትም ፎቶ ቤት በመሄድ ዲጂታል ካሜራ ባላቸው ፎቶ ቤቶች ሄዶ ፎቶ ለመነሳት እዚያ በደመቀ ሁኔታ የደመቀ ልብስ ለብሶ እንደዚሁ ከሚወዳቸው ከሚናፍቃቸው የጎረቤት ልጆቹ የአክስት የአክስት የዘመድ ልጆቹ ጋራ በመሆን ማለት ነው በተለያየ 'ስታይል' በተለያየ ሁኔታ በተለያዩ የተለያዩ አልባሳትን እየለበስን እየለበስን ፎቶ ልንነሳ እንችላለን ግን በዋናነት የልደት ባዕላችንን ስናከብር ፎቶ በመነሳት እና ያን ፎቶ አሳጥቦ በማስቀመጥ ብቻ ሳይሆን እንግዲህ እለቱን በማስመልከት ማለት ነው። እቤት ውስጥ ልዩ ልዩ መስተንግዶዎች ይካሄዳሉ ወይም ፕሮግራሞች ይካሄዳሉ። ከእነዚህ ውስጥ እንግዲህ ምግብ በየአይነቱ ይዘጋጃል። እንደዚሁም ደግሞ ልዩ ልዩ ፕሮግራሞዎች ቡና ይፈላል። እንደዚሁም ታላላቅ አባቶች ይጠራሉ በሰፈር ያሉ ማለት ነው። ማነው በሰፈር ያሉ ታላላቅ አባቶች፣ ህፃናቱ ጎረቤቱ ሁሉም ይጠራል። ስለዚህ እነዚህ ሁሉ በተሰበሰቡበት በሰአት ማለት ነው ይበላል፣ ይጠጣል፣ ይጫወታል እርስ በራሳችን እንጫወታለን እንሰሳቃለን በቃ ያንን እለት አምረን ደምቀን ስቀን ተሳስቀን ደስ ብሎን እለቱን በዚህ ልክ እንግዲህ ልዩ ልዩ ፕሮግራሞችን በማዳመጥ፣ በማየት፣ በመስማት ልጁን እንኳን ተወለድክልን። እንኳን ወደዚህ አለም መጣሃልን በሰላም ቀሪው ህይወትህም ያማረ የሰመረ የደመቀ ይሁንልህ በማለት መልካም ምኞታችንን በዚህ ልክ እየገለጽን ማለት ነው የልደትን ባእል በዚህ ልክ እንግዲህ እናከብራለን ማለት ነው። ስለዚህ ሰዎቹ ይህንን መልካም ምኞታቸውን እንዲገልጹልኝ ማለት ነው እኔም የቻልኩትን ሁሉ ድግስም ሁሉ ልዩ ልዩ ፕሮግራሞችን በማዘጋጀት እንግዲህ ጎረቤቶቼ ታላላቅ አባቶቼ እንደዚሁም እህት ወንድሞቼ ሁሉ አብረው ፕሮግራሙ ላይ መጥተው እንዲመርቁኝ እና በዚሁ ልክ ደግሞ መልካም ምኞታቸውን እንዲገልጹልኝ አድርጌ ፕሮግራም አዘጋጅ እና በዚ ልክ እንግዲህ የማውቃቸውን ሰዎች ወደ ቤት ምጠው ፕሮግራሙን እንዲያደምቁ እንዲያደምቁልኝ ወይም ደግሞ ደስ እንዲላቸው እኔንም በዚሁ ልክ እንዲመርቁኝ በማድረግ በዚህ ልክ እንግዲህ ቤቴ ላይ ልዩ ልዩ ፕሮግራሞችን አዘጋጃለሁ በዚህ ልክም ደግሞ የሚመጣውን እንግዳ ተቀብዬ አስተናግዳለሁ ማለት ነው። እና እንደው በተለይ ኢትዮጵያውያን ስንባል እንግዲህ ድግስ ላይ ችግር የለምና በዚህ ልክ እንግዲህ ባዕሉን ድምቅ ሽብርቅ ያለ ለማድረግ በዚህ ልክ እንግዲህ የባህል ልብስ ተለብሶ የባህል ምግብ እና መጠጥ ተዘጋጅቶ ቤቱ ጽድት ብሎ በዚህ ልክ ደስ በሚል ሁኔታ ሊከበር ይችላል። እንግዲህ እንደ የ ይሄ የልደት ባእል 'ባይዘዌ' እንደየ ሰው አመለካከት እና እንደየ እንደየ ሰው የኢኮኖሚ ደረጃ የሚለያይ ቢሆንም ዞሮ ዞሮ በዚህ ልክ እንግዲህ ሰዎች የልጆቻቸውን ልደት በዚህ መልኩ ድምቅ አድርገው ያሳልፋሉ ማለት ነው። አመሰግናለሁ።

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም ትልቅ ዋጋ አለውና እንደምትኖሩበት አካባቢ የሰዓት አቆጣጠር ማለት ነው። ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ እያልኩኝ የተከበረ የሰላምታ ድምፄን በማሰማት ቃለ መጠይቁን እንደሚከተለው አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃል መጠይቃችን። በትምህርት ቤት የምትወደው ትምህርት ምን ነበር ይላል? እንግዲህ በአንድ ሰው በትምህርት ቤት ቆይተው የሚ የትምህርት ቤት ቆይታ ውስጥ ማለት ነው። ማለትም ከአንድ እስከ አስራ ሁለተኛ ከአንደኛ ክፍል እስከ አስራ ሁለተኛ ክፍል ሊሆን ይችላል። ወይም ደግሞ ዩኒቨርሲቲ ደረጃ ላይ ሊሆን ይችላል። ወይም ደግሞ ኮሌጅ ደረጃ ላይ ሊሆን ይችላል ዝሮ ዝሮ ሁሉም ትምህርት ቤቶች ናቸው። በእነዚህ የትምህርት ቤት ቆይታዎቹ ጊዜ ማለት ነው። እንግዲህ አንድ ሰው ትምህርቶቹን የሚወድበት ራሱን የቻለ ዲግሪ ዲግሪ አለው ማለት ነው። ማለት አንዱ የትምህርት አይነት ቀለል ሊለውና በቀላሉ ሀሳቡን ሊረዳው ይችላል። አንዱ የትምህርት አይነት ደግሞ ምናልባትም እንግዲህ ከበድ ሊለው ይችላል እንግዲህ ከመ ከበድ ከማለቱ አንፃር ደግሞ ፀ ትምህርቱን ሊጠላው ይችላል ማለት ነው። እና እንግዲህ ብዙዎቻችን ማለት ይቻላል በተለይ እነዚህ ይሄ ሂሳብ ስሌት ነገር ያላቸው ነገሮች እንደ ውዞቻችን አንወዳቸውም። እነዚህ አይነት ትምህርቶችን እኔ ግን ደግሞ በተቃራኒው ነው። የሽምደዳ አይነት ትምህርት አይሆንልኝም። ነገሮችን መሸምደድ አይሆንልኝም ነገር ግን የስሌት አይነት ነገር ነክ የሆኑ የትምህርት አይነቶችን እወዳቸዋለሁ። በተለይ እንደ ሂሳብ ኬሚስትሪ እንደዚሁም ደግሞ ባዮሎጂም በጣም የምወደው ትምህርት ነው። የነበረ ሂሳብ ኬሚስትሪ እንደዚሁም ፊዚክስ እና ባዮሎጂ እጅግ በጣም የምወዳቸው የተፈጥሮ ሳይንስ ትምህርት አይነቶች ነበሩ። ስለዚህ ከምወዳቸው ልዩ ልዩ የትምህርት አይነቶች እኔ እንግዲህ እነዚህን በዋናነት እወዳለሁ። ነገር ግን ሁሉንም የትምህርት አይነቶች ማለት ነው በእኩል ደረጃ በእኩል ደረጃ ባልወዳቸውም እንኳን በኩል ደረጃ እንግዲህ ትምህርታችን ትምህርቶችን እማራቸው ነበረ ውጤቴም የሚያሳየው ሁሉም ጋር ያለው ተመሳሳይ አይነት ውጤት ነው። ያለው ያ ማለት ምን ማለት ነው? ሁሉንም ትምህርት እንግዲህ ተመጣጣኝ በሆነ መልኩ እወድና እከታተል እንደነበረ የ የትምህርት ውጤት የራሱ የሚያረጋግጥ ይሆናል ማለት ነው። ስለዚህ ብዙዎቻችን ግን ምንድነው እነዚህ ሂሳብ ነክ የሆኑ ማለትም ስሌትን መሰረት ያደረጉ ትምህርቶች? በተለይ እንደ ሂሳብ እንደ ፊዚክስ እንደ ኬሚስትሪ እና ሌሎችም የሂሳብ ነክ ትምህርቶች እንደ ስታይስቲክስ አይነት ትምህርቶችን ማለት ነው። ብዙዎቻችን እንጥላቸዋለን አንወዳቸውም አንከታተላቸውም እንደዚሁም ትኩረት ሰጠን አንማራቸውም ማለት ነው። ነገር ግን እኔ እንደው እንግዲህ እግዚአብሔር ይመስገን በጥሩ ሁኔታ ሁሉንም ትምህርት እንግዲህ በተመጣጣኝ ማለት የምወድበት ወይም ደግሞ አንደኛው ከሌላኛው የማስበልጥበት ያን ያህል ልዩነት የለም። ነገር ግን ሁሉንም ትምህርት ተመጣጣኝ በሆነ መልኩ በመከታተልና በመማር ሁሉም ትምህርት አይነቶች ላይ ተመጣጣኝ የሆነ ወይም ደግሞ በየትምህርት አይነታቸው ያለው የትምህርት ማለትም የውጤት ልዩነቱ እጅግ በጣም ጠባብ ነው። እና ያ ማለት ደግሞ ምን ማለት ነው ብሎ ለሚጠይቅ ሰው ማለት ነው። ምናልባትም እንግዲህ ትምህርቶችን ሁሉንም በትክክል ሁሉንም እወድ እንደነበርና ውጤታቸውም ተመሳሳይ አይነት ነገር መሆኑ ለዚያ ትልቅ ማስረጃ ይሆናል ማለት ነው። እና እኔ ስማር ሁሉንም ትምህርት በኩል ነው የምመለከታቸው በኩል ትኩረት እሰጣለሁኝ። እንደዚሁም ደግሞ ሳነብም በዚያው ልክ እንግዲህ ተገቢ የሆነ የፕሮግራም በማውጣት ማለት ነው። ማለትም ከበድ ለሚለው ረዘም ያለ ሰዓት በመስጠት። ቀለል ለሚለኝ የትምህርት አይነት ደግሞ አጭር ጊዜ በመስጠት ስለዚህ በዚህ ልክ ተመጣጣኝ ፕሮግራም በማውጣት ማለት ነው። በዚህ ልክ እያነበብኩ እየተረዳሁኝ ማራጠና ስለነበረ ሁሉም የትምህርት አይነቶችን በእኩልነት ነበር የምወዳቸው ውጤቱም በዚያው ልክ ተመጣጣኝ አይነት ነገር ነበረ። ከአንደኛ ክፍል ጀምሮ ይኸው እንግዲህ ዩኒቨርሲቲ ተመርቄ እስክወጣ ድረስ የነበረኝ አጠቃላይ በየትምህርት አይነቶች የነበረኝ ክትትል ወይም ደግሞ ትኩረት ማለት ነው። በዚህ ልክ ማነው በዚህ ልክ ተመጣጣኝና አንደኛው ከሌላኛው ያልተረራቀ ማለት ተቀራራቢ የሆነ ክትትል እንደነበረኝ ይሄ እንግዲህ ህያው ማስረጃ ይሆናል ማለት ነው። ማንንም የማንንም እርዳታ ሳንጠይቅ በዚህ ብቻ ማረጋገጥ እንችላለን ማለት ነው። ስለዚህ እንደው በዋናነት ከተባለ ግን ምናልባትም ሂሳብንና ኬሚስትሪን ባዮሎጂን ፊዚክስን አድርጌ በተለይ እነዚህ አራቱን የተፈጥሮ ሳይንስ ትምህርት አይነቶችን ከሌሎቹ ለየት ባለ መልኩ እወዳቸዋለሁ። ምክንያቱም ትምህርቱም ራሱ አመክንዮአዊ ነው። ለምን እንዴት መቼህ ምናምን ብየ ጥያቄ ስጠይቅ ራሱ መልስ በራሴ ራሱን ማግኘት ስለምችል ማለት ነው። እና እነዚህን በተለየ ሁኔታ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም ትልቅ ዋጋ አለውና እንደምትኖሩበት የአካባቢ የሰዓት አቆጣጠር መሰረት ማለት ነው። ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰመሁ እንደሚከተለው ቃለመጠይቁን አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቃችን እሄዳለሁኝ። በመስታወት ምን? በመስታወት ላይ ምን ያህል ጊዜ ታያለህ ይላል በመስታወት ላይ ምን ያህል ጊዜ ታያለህ ነው? እንግዲህ ይሄ ሲባል ምን ማለት ነው መስታወት ላይ እንግዲህ የምናየው ማንንም ነው ራሳችንን ነው። ስለዚህ በመስታወት ላይ ራስህን መሆን አለበት እኔን ባለቤቱን ራሴን ተናጋሪውን ምን ያህል ጊዜ ታያለህ ማለት ነው። ስለዚህ እንግዲህ ሁላችንም ማለት ነው። ከቤት ወደ ውጭ ስንወጣ በተለይ እንግዲህ መደበኛ ወደሆነ ስራ ቦታችን ስንሄድ በተለይ የቢሮ ስራ ለምንሰራ ሰዎች ማለት ነው። ራሳችንን በራሳችን ማየት ስለማንችል ራሳችንን በራሳችን ለማየት የግዴታ ምን ያስፈልገናል ማለት ነው መስታወት ያስፈልገናል። ስለዚህ መስታወት ላይ በፊት ለፊት በመቆም ራሳችንን መልሰን እንድናይ ስለሚያግዘን ወይም ስለሚረዳን። ስለዚህ መስታወት ላይ ማለት ነው ሁላችንም በተለይ ጠዋት እጃችንን ፊታችንን ከታጠብን በኋላ ቁርስ በልተን ወደ ቢሯችን ስንሄድ። መስታወት ላይ ራሳችንን ምን ምን እንደምንመስል አለባበሳችን የፊታችን ላይ እያለ አደፍ ጎዲቭ አደፍ ጉዲቭ ቆሻሻ ነገር ምናምን ይሄንን እንግዲህ በትክክል ሰውነታችንን አረጋግጠን ንጹህ መሆናችንን ማለትም ከምንም አይነት ነገር ቆሻሻ ነፃ መሆናችንን ልብሳችን ያልቆሸሸ ያልተበከለ መሆኑን። በመስታወት ላይ ሆነን በማየት አለባበሳችንን ሊሆን ይችላል የፀጉር ስታይላችንን እንዲሆን ይችላል ወይም ደግሞ። በፊታችን ላይ ያለ አዴፍ ጎዲፍ ነገር ካለ ያንንም እንግዲህ በንጹህ ውሃ ታጥበን ለማጽዳት ማለት ነው። ራሳችንን ወደ ስራ ቦታችን ከመሄዳችን በፊት። ምን እናደርጋለን ማለት ነው መስታወት ፊት ላይ በመቆም ራሳችንን እናረጋግጣለን ማለት ነው። ምን ያክል እኛ ማለት ፕሮቶኮላችንን ጠብቀን እያለን ወይም አልጠበቅንም የሚለውን ካረጋገጥን በኋላ። ማለት ነው እንግዲህ ቀጥታ ደህና መሆናችንን ካረጋገጥን በኋላ ወደ ቢሯችን እንሄዳለን ማለት ነው። ስለዚህ እንደዚሁም ደግሞ ምሳ ሰዓት ተመልሰን እንመጣና ምሳ በልተነ ምናምን ከልጆቻችን ጋር የተወሰነ እንግዲህ ልንጫወት እንደዚህ በቃል ልንጣ ልንፈጋፈግ እንችላለን። ማለት ህፃናት እንግዲህ አንዴ ወጡን እየነኩ አንዴ አቧራውን እየነኩ ልብሳችንን የተለያዩ ልዩ ልዩ ልዩ የሰውነት ክፍሎቻችንን ሲነካኩ። እንግዲህ አንድም አቧራ ሊቀቡን ይችላሉ ወጥ ምግብ ነገር ሊበክሉን ይችላሉ። ስለዚህ ከእንደነዚህ አይነት ነገሮች ምን ያክል እኛ ንጹህ ነን የሚለውን ለማረጋገጥ ማለት ነው። አሁንም እቤት ምሳ ከበላን በኋላ ማለት ነው ወደ ቢሮ ወጥተን ስን ከመሄዳችን በፊት። ራሳችንን እንግዲህ ቤት ውስጥ ባለ የቁም ቁም ሙሉ አካል በሚያሳይ መስታወት ፊት ለፊት ላይ በመቆም። ስለራሳችን ምንነት አለባበስ እንደዚሁም እንግዲህ የፀጉር ሁኔታ ሊሆን ይችላል የፊታችንን ሁኔታ ሊሆን ይችላል ዞሮ በአይናችን እንግዲህ ቀጥታ እኛ በአይናችን ማለት የማንችለውን የሰውነት ክፍላችንን ሁሉ ማለት ነው። በዚህ በቁም መስታወት ታግዘን ስለራሳችን የግል ንጽህና ምን ሊመስል እንደሚችል በቀጥታ በመስታወቱ ታግዘን ራሳችንን እናይና። ራሳችንን አይተን ካረጋገጥን በኋላ ወጥተን ወደ ቢሯችን የምንሄድ ይሆናል ማለት ነው። ስለዚህ ምን ያህል ጊዜ በመስታወት ላይ ምን ያህል ጊዜ ራስህን ታያለህ ለሚለው ጥያቄ እንደአስፈላጊነት ሆኖ በዋናነት ግን በቀን ሁለት ጊዜ በመስታወት ራሳችንን ማየት ግድ ይለናል ማለት ነው። ይህንንም እንግዲህ እንደአስፈላጊነቱ ነው እንጂ ምናልባትም ጠዋት ብቻ ሊሆን ይችላል። ግን ምንድነው የሆነ ነገር በነካካን ቁጥር ልብሳችንን ሰውነታችንን ይኸው ልንበክለው ልናቆሽሸው ስለምንችል በዚያ አጋጣሚ ሁሉ እንግዲህ ራስን ፕሮቶኮል ለመጠበቅ ማለት ነው። መስታወት ላይ እያየነ ራሳችንን እያረጋገጥነ ወደ ስራ መሄድ ጥሩ ነው። በዚህ አጋጣሚ ነገር ግን አንዳንድ ሰዎች አሉ በቃ ስለለበሱት። ሁኔታ ስለ ፀጉራቸው ምንም ዴንታ የማይሰጣቸው አይነት ሰዎች አሉ እነዚህ ሰዎች ደግሞ ምናልባትም አንድም ተፈጥሮአዊ ሁኔታቸው ሊሆን ይችላል ሁለቱም ደግሞ እንደው ይኸው ችግር የለሽነት ግድ የለሽነት አይነት ነገር ሊሆን ይችላል። ዙሮ ግን በዚህ ልክ ይህን ታሳቢ አድርገን ብንቀሳቀስ አንድም ለስራው ያለንን ከበሬታ እየገለጽን ነው። ሁለትም ደግሞ በተለይ በሃላፊነት ያለን ሰዎች እንግዲህ በሃላፊነት ያለ ሰው ማለት ነው የተለያየ ከስተመር ወይም ደግሞ የተለያየ ባለጉዳይ እየመጣ እንግዲህ ጉዳዩን ስለሚያቀርብለት ለዚያ ሁሉ ጉዳይ መፍትሄ የሚሰጥ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም የእግዚአብሔር ለሁላችንም ወሳኝ ነገር ነውና እንደምትኖሩበት የአካባቢ የሰዓት አቆጣጠር ማለት ነው። ሰላም እንዴት አደራችሁ እንዴት አረፈዳችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን እያሰመሁ እንደሚከተለው እንግዲህ ቃለመጠየቁን በድምፃ አሰምቼ አነብና ለቃለመጠይቁ ማብራሪያ የምሰጥ ይሆናል ወደ ቃለመጠይቃችን እሄዳለሁኝ። የስራ አሰራሮችን ትከተላለህ ይላል። የስራ አሰራሮችን ትከተላለህ ወይ? ነው የሚለው መልሱ አዎ ይሆናል ማለት ነው። ስለዚህ የስራ አሰራር ቅደም ተከተልን ተከትሎ መስራት ምን ጠቀሜታ አለው? የስራ የስራን አሰራር አለመከተልስ? ምን ጉዳት አለውና? እንደዚሁም ደግሞ የስራ አሰራርን ተከትለን ስንሄድ በዋናነት ማለት ነው ልናገኘው የምንችለው ጥቅም ምን እንደሆነ በዚህ አጭር በሆነ ደቂቃ ውስጥ ጥልቅ የሆነ ማብራሪያ የምሰጥ ይሆናል ማለት ነው ወደ ትንታኔ እሄዳለሁኝ። እንግዲህ አንድን ስራ ከመስራታችን በፊት ምንድነው? ያ ስራ እንዴት ይሰራ በማን ይሰራ መቼ ይሰራ ስራውን ስንሰራ ምን ያስፈልገናል? ወይም ደግሞ በምንድነው የምንሰራው የሚለውን እንደ አጠቃላይ እንግዲህ ስራው ከመሰራቱ በፊት ማለት ነው እያንዳንዱ ነገር በትክክል በቃ ታስቦበትና ታቅዶበት ስራውን መስራት መጀመር መቻል አለብን ማለት ነው። ይሄ ካልሆነ ግን ማን እንደሚሰራው መቼ እንደሚሰራ በምን እንደሚሰራ ምን ያህል ጊዜ እንደሚፈጅ? ወይም ደግሞ እንደ አጠቃላይ የ የስራው አሰራሩ ቅደም ተከተሉ መጀመሪያ ምን ተሰርቶ ኋላ ምን መቀጠል እንዳለበት? የአሰራሩ ቅደም ተከተል በትክክል ካልታወቀና በትክክል ካልተቀመጠ በዚያ ቅደም ተከተል መሰረትም የማይሰራ ከሆነ ማለት ነው። ምንድነው ሁሌም ቢሆን? የስራ ውጤታችን የተበላሸና ውድቅ ይሆናል ማለት ነው። ማለትም ውጤታማ አንሆንም ማለት ነው። ማለትም አንድም ጊዜያችንን በአግባቡ እየተጠቀምን ነው ማለት አይቻልም ማለት ነው። ስለዚህ የስራ አሰራሮችን ሁሌም ቢሆን አንድን ስራ ስንሰራ እነዚህን ነገሮች ታሳቢ በማድረግ እና ልክ በዚህ ልክ እኛ ደግሞ ልዩ ትኩረት ሰጠን ስራውን መስራት መቻል አለብን ማለት ነው። ለምሳሌ እንደው ቀለል ያለ ምሳሌ ባነሳ። አንድ ተማሪ በመጀመሪያ አመት እንግዲህ ሲገባ ማለት ነው ፍረሽ ሆኖ ሲገባ እንግዲህ የተማሪ አንድ ወደ ትምህርት ክፍሉ በመጀመሪያ ገና ሲገባ ማለት ነው። የራሱ ማንነት ምንነት እንደ ሁሉን ነገር መረጃውን ይሰጣል ለትምህርት ክፍሉ ስለዚህ ይንን መረጃ ያሊያ በትክክል አሟልቶ ያልመጣ ሰው ነገ ከነገ ወዲያ ማለት ነው በትምህርቱን ትምህርቱን እየተማረ ሲሄድ ልዩ ልዩ መሰናክሎች ሊገጥሙት ይችላሉ። ስለዚህ የትምህርት እንግዲህ ትምህርቱን በትክክል ለመማር እና በትክክልም የሚመለከተውን ውጤት ተመርቆ ሲወጣ የመመረቂያ ሰርተፊኬትም ወይም የምስክር ወረቀቱን አግኝቶ ለመሄድ። ስሙን በትክክል ማስቀመጥ መቻል አለበት አድራሻውን በትክክል ማስቀመጥ አለበት። ከዚያም በኋላ ደግሞ እንግዲህ በየሴሚስተሩ የሚሰጡ ትምህርቶቹን ያለምንም እንከን ወይም ደግሞ ያለምንም ክፍተት በቃ በተገቢ ሁኔታ ትምህርቶችን ተከታትሎ መማር መቻል አለበት። ለምሳሌ ዛሬ የመጀመሪያ ቀን የመጀመሪያ ክላስ ሆኖ እያለ ይሄ ልጅ እንግዲህ ይሄንን ትምህርት በእንዝላልነት ሊሆን ይችላል ወይም ደግሞ ባለማወቅ ሊሆን ይችላል ይህንን ትምህርት እንግዲህ ሳይገባ ቢቀር ማለት ነው። ትምህርቱ ይቀርበታል ስለዚህ ትምህርቱ ቀረበት ማለት ደግሞ ነገ ደግሞ አልፎ መምህሩ ሌላ ርዕስ ላይ ነው የሚገባለት ስለዚህ ይሄንን ዛሬ ያስተማረውን ትምህርት አላማ አልተማረም አላወቀም ማለት ነው። ስለዚህ ይህንን ባለመማሩ ይህንን ባለማወቁ ነገ እንግዲህ ይሄ ልጅ ሲፈተን ማለት ነው ይህን ያልተማረውን ነገር ስለሚፈተን ይወድቃል ማለት ነው። ስለዚህ ነገሮቹም በትክክል የአንድን ስራ አሰራር ቅደም ተከተል ተከትሎ አለመሄድ በዚህ ልክ እንግዲህ ችግር ሊያመጣ ይችላል ማለት ነው። እና ምንድነው ይሄ ልጅ እንግዲህ መማር ያለበትን ነገር ሳይማር ስለቀረ ወይም ደግሞ የስራ ቅደም ተከተሉን ማለት ተመምሩ ማግኘት ያለበትን ነገር በሰአቱ ማግኘት ባለመቻሉ በመጨረሻ ላይ ሲፈተን ግን ለፍጥነቱ ለፈተነው መውደቅ አንድ ምክንያት ሆነው ማለት ነው። እኛም ስራችንን እንግዲህ የትኛውንም አይነት ስራ ይሁን ስንሰራ። ችግር እንዳይፈጠርብን ከመጀመሪያው ማለት ነው ስራዎችን በቅደም ተከተል ማን መቼም እንዴት በሚል ምክንያት ማለት ነው። ስራዎችን በአግባቡ እየሰራን በአግባቡ እንግዲህ ውጤታማ እንድንሆን በዚህ ልክ እኔም እመክራለሁ ማለት ነው። ስለዚህ ሁሉንም ስራዎቻችንን ስንሰራ ያ ስራዎችን አስፈላጊነት ቅደም ተከተል አውቀን ቀን በቅደም ተከተላቸው መሰረት መፈጸም

እሺ አመሰግናለሁ እንግዲህ ሁላችሁም ይሄን አውዲዮ ለምትከታተሉ ሁሉ ሰላም እንዴት አላችሁ እንዴት አረፈዳችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን በማሰማት ቃለመጠየቁን እንደሚከተለው በማንበብ። ቃለመጠይቁ ማብራሪያ ወይም መልስ የምንሰጥ ይሆናል ማለት ነው ወደ የምንጠይቃችን እሄዳለሁ። በመስመር ላይ ገዢ ነህ ይላል? መልሱ አዎ ይሆናል ማለት ነው። ለምን? ቢባል ደግሞ እንግዲህ ይሄንን ራሴን የቻለ ምክንያት ማቅረብ እችላለሁ ማለት ነው። እና ስለዚህ በመስመር ላይ ገዢ ነህ ሲል አንደኛ በመስመር ላይ ማለት ምን ማለት ነው? በመስመር ላይ እንግዲህ በመስመር ላይ ገዢ ነህ ሲል? የመስመር ላይ የገበያ ትስስር ወይም ደግሞ ግብይት ግብይት መፈጸም ትችላለህ ወይ ለማለት ነው። በመስመር ላይ ግብይት መፈጸም ትችላለህ ወይ? ልትሸጥ ትችላለህ ወይ ወይም ደግሞ ልትገዛ ትችላለህ ወይ እያለ ነው። እንግዲህ የምንፈልጋቸውን ነገሮች። እንግዲህ ከየትም ቦታ ሊሆን ይችላል መስመር ላይ ማለት ኦንላይን ላይ ለማለት ነው። ስለዚህ በመስመር ላይ የቀረቡ ነገሮችን ሁሉ ከነ ጥራታቸውና ከነ መጠናቸው እንደዚሁም ከነ ዋጋቸው ማለት ነው። በግልጽ ስለሚቀመጡልን እንግዲህ። ልክ ቀጥታ ሂደን በካሽ እንደምንገዛቸው ወይም እንደምንሻሻጠው ሁሉ ማለት ነው። መስመር ላይም የምንፈልገውን ነገር የምንፈልገውን ቁስ አካል ሊሆን ይችላል የምንፈልገውን ብቻ የትኛውም አይነት ነገር ይሁን። ለቤታችን ለግላችን ወይም ደግሞ ለቢሮአችን ሊሆን ይችላል ያ የምንገዛው ነገር ወይም የምንፈልገው ነገር። ምንድነው? የገበያ ትስስሩን ወይም ደግሞ የግብይት ስርአቱን በመስመር ላይ ማድረግ ይቻላል ማለት ነው። በተለይ አሁን አሁን ምንድነው? አንድም የትራንስፖርት ወጪን ለመቀነስ ሁለቱም ጊዜም በአግባቡ ለመጠቀም። ምንድንነው ማለት ነው? ብዙሃኑ በተለይ ይሄ የሰለጠነው ማህበረሰብ የሚባለው በዋናነት እንግዲህ በአውሮፓ እና በአሜሪካ ያለ ህዝብ ማለት ነው። የገበያ ትስስሩን ወይም ደግሞ የግብይት ስርዓቱን የሚፈጽመው በምንድነው? ማለት ነው በመስመር ላይ ነው። ነገር ግን በታዳጊ ሀገሮች እንደ ኢትዮጵያና በተለይ በአፍሪካ ያሉ ሀገሮች ግን በመስመር ላይ የገበያ ግብይት ወይም ደግሞ ስርዓት ወይም የገበያ የግብይት ስርዓት በመስመር ላይ የሚፈጽም ያን ያህል ነው ከሺህ አንድ ፐርሰንት ቢኖር ነው። ምናልባት እንደው ተማርን አወቅነ የሚሉ ሰዎች ትላልቅ ቦታ ላይ ያሉ ሰዎች ምናልባትም አንዳንድ ነገሮችን በመስመር ላይ ሊሸጡ ወይም ሊገዙ ይችላሉ። እና እኔም እንግዲህ ትልቁ ተቋም ዩኒቨርሲቲ ላይ ነው። ያለሁኝ እና እንደ አንድ እንደተማረ ሰው ማለት ነው። አንዳንድ ለቤት የሚያስፈልጉኝን ነገሮች ለግሌም ሊሆን ይችላል ወይም ለቢሮ የሚያስፈልጉኝን ነገሮች ምንድነው? በመስመር ላይ ልገዛ እችላለሁኝ እንደዚሁም ደግሞ ያለኝን ነገር ደግሞ በመስመር ላይ ልሸጥ እችላለሁ ማለት ነው። ስለዚህ መስመር ላይ ከቀጥታ ከገበያ የግብይ ስርዓት የሚለየው በምንድነው? እንደዚህ በእጃችን እየነካን አይደለም ወይም ደግሞ በእጃችን እየነካን አይደለም እቃዎች እንትን የምንላቸው ምንድነው የግብይት ስርአቱን በሲስተም እንጨርሳለን። ማለትም በሲስተም ማለት እንግዲህ በቀጥታ ሞባይል ባንኪንግ ሊሆን ይችላል። ወይም ደግሞ የተለያዩ መተግበሪያዎች አሉ። የ የግብይ ስርዓትን የሚያሰለጥኑ የሚያፋጥኑ ወይም ደግሞ ለዚህ አላማ ብቻ ተብለው የተፈጠሩ ወይም ደግሞ የበለፀጉ ሶፍትዌሮች አሉ እነዚህን ሶፍትዌሮች ወይም ደግሞ መተግበሪያዎች ወይም አፕሊኬሽኖች ማለት ነው። ተጠቅመን እንግዲህ የምንፈልገውን እቃ እንገዛለን የምንፈልገው እኛ መሸጥ የፈለግነውን እኛ ያመረትነውን እቃ ደግሞ መልሰን በመስመር ላይ ልንሸጥ እንችላለን ማለት ነው። እና ይህንን በማድረጋችን አንድም ጊዜያችንን በአግባቡ እንጠቀማለን ሁለቱም ደግሞ እንግዲህ የትራንስፖርት ወጪአችንን እንቀንሳለን። ስለዚህ መስመር ላይ መገበያየት እጅግ በጣም ሲበዛ ዘርፈ ብዙ ጠቀሜታዎች እንዳሉት በዚህ እንግዲህ መረዳት ይቻላል ማለት ነው። እና እኔም በመስመር ላይ እንግዲህ አንዴም እምፈልጋቸውን እቃዎች ሳገኝ እገዛለሁኝ እኔ እኔ ጋር ያሉ እቃዎችንም ደግሞ ለመሸጥም በመስመር ላይ እጠቀማለሁ ማለት ነው። እና አንደ አንድ የሰለጠነ ማህበረሰብ አባል ከመሆኔ አንፃር ማለት ነው። በመስመር ላይ የገበያ ትስስር በመፍጠር ነገሮችን እገበያያለሁ የገበያ ቁሳ አካላትን መገበያየት እችላለሁ ማለት ነው። ስለዚህ ሁላችንም ብንሆን ማለት ነው በተለይ እንግዲህ የገበያ ትስስራችንን ሰፊ ለማድረግ እና ተደራሽነቱን አለም አቀፋዊ ለማድረግ እንደዚህ አይነት የመስመር ላይ የገበያ ትስስሮችን በመፍጠር እንግዲህ የምናመርታቸው ምርቶች አለም አቀፋዊ እውቅና እያገኙ ተፈላጊነታቸው በአለም አቀፍ ደረጃ እንዲሆን የ ጥረት እናድርግ። የሚል ምክር

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም ወሳኝ ነገር ነውና ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ በማለት እንደምትኖሩበት የአካባቢ የሰዓት አቆጣጠር ማለት ነው። በዚህ ልክ የሰላምታ ድምፄን እያሰማሁኝ እኔም እግዚአብሔር ይመስገን በጣም ደህና ነኝ በማለት ቃለመጠይቁን እንደሚከተለው አነብና ለቃለ መጠይቁ ማብራሪያ ይምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ? በመታጠቢያ ቤት ውስጥ ትዘምራለህ ይላል በመታጠቢያ ቤት ውስጥ ትዘምራለህ ወይ ስለዚህ እንግዲህ በመጀመሪያ ደረጃ መዝሙር የሚዘመርበት ራሱን የቻለ ቦታ አለ ምናልባትም መድረክ ላይ ሊሆን ይችላል። ወይም ደግሞ መዝሙሩ እንግዲህ ምናልባት ሀገራዊ መዝሙር ነው? ወይስ ደግሞ እንደዚሁ ከእምነት ጋር የተያያዙ መንፈሳዊ መዝሙሮች ናቸው። የሚለው እንደ ጥያቄ ይሆንና። እንግዲህ በዚህ ልክ መሰረት ይህንን መሰረት አድርጌ ማለት ነው። ምናልባት ብሄራዊ መዝሙር ከሆነ ብሄራዊ መዝሙር የሚዘመርበት ራሱን የቻለ ቦታ አለው ያ ማለት ምን ማለት ነው? ባንዲራ ሲሰቀልና የሀገሪቱ ብሄራዊ ባንዲራ ወይም ደግሞ የክልሉ ክልላዊ ባንዲራ ሊሆን ይችላል ዞሮ ባንዲራዎቹ ሲሰቀሉ ወይም ባንዲራዎቹ ሲወርዱ ብሄራዊ መዝሙር ሊዘመር ይችላል። ያም ደግሞ እንግዲህ ባንዲራ የሚሰቀለው ወይም የሚወርደው ወይም ደግሞ ባንዲራ እንዲሰቀል የሚፈቀደው መንግስታዊ ተቋማት ላይ እና እንደዚሁም ደግሞ ብሄራዊ ወይም ደግሞ ልዩ ልዩ ተቋማት ላይ ሊሆን ይችላል። የግለሰብ ተቋማትም ሆነው እንግዲህ ህዝባዊ አገልግሎት የሚሰጡ ተሆነ ባንዲራ ይኖራቸዋል። ስለዚህ እነዚህ ባንዲራዎች ሲሰቀሉና ሲወርዱ ጥዋት ሲሰቀሉ ማታ ጧት ወደ ስራ ሲገባ ሰራተኛው ባንዲራ ሰቅሎ መዝሙር እየዘመረ ነው እንግዲህ የሚሰቅለው ባንዲራውን ማለት ነው። ማታ ደግሞ እንግዲህ ስራውን ጨርሶ ሁሉም ወደየቤቱ ሲሄድ እንግዲህ እዚያ መድረክ ላይ ሁሉም ይሰለፍና በሰልፍ ይቆምና ማለት ነው። ተሰልፎ በተመስጦ ልዩ ትኩረት በመስጠት ማለት ነው ባንዲራው ሲወርድ እንግዲህ ብሄራዊ መዝሙሩን እንደየሀገሩ መዝሙር ይለያያል ማለት ነው። ሁላችንም ቢሆን ማለት ነው ያን መዝሙር እየዘመርን ባንዲራው ይወርዳል ማለት ነው። ስለዚህ ምንድነው መዝሙር የሚዘመረው? መዝሙር የሚዘመርበት ራሱን የቻለ ቦታ አለ ለማለት ነው። እንግዲህ ይሄንን ሁሉ የማወራ ይሄን ሁሉ ሀሳብ የምተነትን መዝሙር ዝምብሎ የትም ቦታ ሳይሆን መዝሙር የሚዘመርበት ልዩ የሆነ የራሱን የቻለ ቦታ ስላለው በዚህ ልክ እንግዲህ መንግስታዊ ተቋማት ላይ እና ግለሰብ ተቋማት ላይ ይሄ በማህበረሰብ አገልግሎት የሚሰጡ እንደ ሆስፒታል ሊሆን ይችላል። ወይም ደግሞ እንደ ፍርድ ቤትም ሊሆን ይችላል። ወይም ደግሞ ትምህርት ቤቶች ሊሆኑ ይችላሉ። ብቻ ግን ማህበረሰብ አቀፍ አገልግሎት የሚሰጡ ተቋማት ላይ ባንዲራ ይሰቀላል ይወርዳል። ስለዚህ ጥዋት ሰራተኛው ወደ ቢሮ ተመግባቱ በፊት በሰልፍ ተቆሞ ደረጃ ላይ ማለት ነው ባንዲራ መዝሙሩን እየዘመረ ባንዲራ ይሰቅላል። ከዚያ ስራውን ሲሰራ ውሎ ማታ ደግሞ ወደ ቤቱ ሲሄድ ባንዲራውን በመዝሙር እየዘመረ ያወርድና በዚህ ልክ እንግዲህ ለባንዲራ ያለውን ከበሬታ በዚህ ልክ ይገልጽና ወደ ስራ ቦታው ይሄዳል ማለት ነው። ስለዚህ ብሄራዊ መዝሙር የሚዘመረው እዚህ ቦታ ይሆናል ማለት ነው። ከዚህ በተለየ መልኩ ግን ዝም ብሎ የትም ቦታ ብሄራዊ መዝሙር የሚዘመርበት አጋጣሚ የለም ለማለት ነው። ስለዚህ መታጠቢያ ቤት ውስጥ መዝሙር ትዘምራለህ ለሚለው አልዘምርም ይሆናል መልሱ ማለት ነው። ምክንያቱም የሚዘምርበት ራሱን የቻለ ቦታ ስላለ በሚል አመክኒዮ እዚህ ላይ ሀሳቤን እዘጋለሁ ማለት ነው። ሌላ ደግሞ በመንፈሳዊ አስተምሮ ምናልባት መንፈሳዊ መዝሙሮች አሉ እነዚህን መዝሙሮች ደግሞ የምናቀርብበት ራሱን የቻለ ደረጃ ደረጃ አለው። ያ ማለት ቤተክርስቲያን ላይ እንግዲህ ቤተክርስቲያን ላይ መዝሙር ሊዘመር ይችላል። ወይም ደግሞ እንግዲህ ዝማሬ የት ሊዘመር ይችላል ማለት ነው። ምናልባት ካሴት ለማውጣት ከተፈለገ ለባክግራወንዱ ማለትም ለገጽታ ተብሎ የተሻለ ቦታ ተመርጦ እዚያ ላይ መዘመር እንዲቻል ይሆናል። እንጂ ከቤተክርስቲያን ውጭ ወይም ደግሞ ከቤተ እምነት ተቋማት ውጭ ባለ ቦታ ላይ ዝም ብሎ መዝሙር መዘመር ትክክል አይደለም። እኔም አልዘመርም ይሆናል መልሱ ማለት ነው። ስለዚህ እንደው በዋናነት ስናደርገው ማለት ነው። ብሄራዊ መዝሙርም ይሁን መንፈሳዊ መዝሙር የሚዘመርበት ራሱን የቻለ ቦታ ስላለ መታጠቢያ ክፍል ቤት ውስጥ ገብቶ መዝሙር የምንዘምርበት ምንም አይነት እንግዲህ ሁኔታ አይኖርም። በማለት ሀሳቤን በዚሁ እጨርሳለሁ ማለት ነው። ነገር ግን ሰዎቹ ምናልባት መዝሙር ለማውጣት ከሆነ እንደዚህ በገጽታ ጥሩ ነው ብለው ቢያሰቡት አካባቢ ላይ ሆነው እንግዲህ

እሺ አመሰግናለሁ እንግዲህ ሁላችሁም ይህንን አውዲዮ ለምትከታተሉ ለምታዳምጡ የሰው ልጆች በአለም ዙሪያ ላላችሁ ለሰው ልጆች ሁሉ ማለት ነው። እንደምትኖሩበት አካባቢ ሰዓት አቆጣጠር መሰረት እንዴት አደራችሁ? እንዴት አረፈዳችሁ? ወይ እንዴት ዋላችሁ? እንዴት አመሻችሁ? በማለት የተከበረና ጥልቅ የሆነ ሰላምታ ድምፄን እያሰመው የተጠየቁትን ቃለመጠየቅ እንደሚከተለው አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ የጫማህ ቁጥር ስንት ነው ይላል? የጫማ ቁጥር ስንት ነው? ማለት እንግዲህ ከእግርህ ስፋትና እርዝመት ጋራ አብሮ ተመጣጣኝ የሆነና በትክክል ስትለብሰው ሳይሰፋህም ሳይጠብህም በትክክል ከእግርህ ጋር ሊገጥም የሚችል የጫማ ቁጥር ስንት ነው ማለት ነው። በሌላ አገላለጽ ማለት ነው ስለዚህ እኛ እንግዲህ እንደ እግራችን እንደ ጫማችን ትልቅነትና ትንሽነት ጠባብነትና ሰፊነት የተለያየ ቁጥር ያላቸውን ጫማዎች ልንለብስ እንችላለን። ለምሳሌ የስድስት አመት ልጅ የሚለብሰው የጫማ ቁጥር እና የአስራ የሃያ ሶስት አመት ልጅ የሃያ ሶስት አመት የሞላው ልጅ የሚለብሰው የጫማ ቁጥር በፍጹም ሊገናኝ አይችልም። ያ ማለት ምንድነው? እድሜያችን ከፍ እያለ በሄደ ቁጥር የእግራችን ጫማም ሰፊና ትልቅ ስለሚሆን የምንለብሰው ወይም የምንጫማው ጫማ ቁጥርም በዚሁ ልክ አብሮ እያደገ ይሄዳል ማለት ነው። ስለዚህ እኔ እግሬ እግሬ ደግሞ በቃ በጣም ትልቅም በጣም ትንሽም ስላልሆነ ገና እንግዲህ ወደ ሰላሳ አምስት አመት እድሜ እለያለሁ ስለሆንኩኝ ለኔ ደግሞ እንግዲህ ትክክለኛ ሆኖ የሚገጥምልኝ ማለትም ሳይሰፋኝም ሳይጠበኝም ተመችቶኝ የምለብሰው የጫማ ቁጥር በዋናነት አርባ አንድ ቁጥር አርባ እና አርባ አንድ ቁጥር ይሆናል ማለት ነው። እንግዲህ እንደ ጫማዎቹ የስሪት አይነት ማለት ይቻላል ጫማዎቹ ለምሳሌ ቁጥራቸው ላይ ሆኖ ጠባብ የሚሆኑበት አጋጣሚ አለ። ቁጥራቸው ትንሹ ነው ደግሞ በጣም ሰፊ የሚሆንበት የሚሰፈኝ ሁኔታ አለ። ዞሮ ዞሮ ግን እንደ ጫማ ብራንድ አይነቱ ማለት ነው። እንግዲህ ከሰላሳ ዘጠኝ ጀምሮ እስከ አርባ አንድ ድረስ ያሉ የጫማ ቁጥር ጫማዎች እስከ ከሰላሳ ዘጠኝ እስከ አርባ አንድ ቁጥር ያላቸው ጫማዎች ስለብሳቸው አይጠቡኝምም አይሰፉኝምም ስለዚህ እነዚህ ለኔ በትክክል ከእግሬ ጋራ የሚመጣጠኑና ለእግሬ ተመጣጣኝ የሆነ የጫማዎቼ ናቸው ማለት ነው። እና ብዙ ጊዜ እንግዲህ ጫማ ገቢያ ስሄድ ስንት ቁጥር ነው የምትለብስ ስባል? አይ ከሰላሳ ዘጠኝ እስከ አርባ አንድ ባለው እንግዲህ እንደየጫማ ብራንዶቹ ሊለያይ ይችላል። ሞዴሉ ሰፋ ያለ ከሆነ ሰላሳ ዘጠኝ ይሆናል ማለት ነው። ሞዴሉ ጠበብ ብሎ የተ የተሰራ ጫማ ከሆነ ደግሞ አርባ ወይም አርባ አንድ ጫማ ቁጥር ጫማ ልለብስ እችላለሁ ማለት ነው። እና እንግዲህ ጫማ ሱቅ እሄድ እና ጫማ እስኪ እያስመርጠኝ ስለው ስንት ቁጥር ነው የምትለብስ ይለኛል ማለት ነው። ይሄ ማለት ምንድነው? ለእግርህ በትክክል የሚገጥምልህ የጫማ ቁጥር ስንት ነው? ያንን ቁጥር መሰረት አድርጌ እንግዲህ የተሻሉ ጫማዎችን ላስመርጥህ ለማለት ሲፈልግ ነው። እንግዲህ እንዲህ አይነት መልስ እንዲህ አይነት ጥያቄ የሚጠይቀኝ ማለት ነው። ስለዚህ እኔም እንግዲህ ምን እለዋለሁ ማለት ነው። የጫማ ቁጥሬ እኔ የምለብሰው ከሠላሳ ዘጠኝ እስከ አርባ አንድ ባሉት ውስጥ ያሉ ቁጥሮች ናቸው። ለኔ ከእኔ ጋር አብረው የሚሄዱና እነሱን ፈልግልኝ ብራንዳቸው በተለያየ ቁጥር በርግጥ የጫማ ቁጥራቸው አብሮ በዚያው ልክ ሰፊና ጠባብ የመሆን አለ ዞሮ ዞሮ ከሰላሳ ዘጠኝ እስከ አርባ አንድ ባለው የጫማ ቁጥር ለኔ ይመቸኛል። ይስማማኛል ወይም ደግሞ የምለብሰው ጫማ ቁጥር በዚህ ሬንች ውስጥ ያሉት ነው ብዬ እነግረዋለሁ ማለት ነው። ከዚያ እንግዲህ ይፈላለግና በአይነታቸው በዋጋቸውም በጥራታቸውም ለየት ለየት ያሉ ጫማዎች ያመጣና በቃ እነዚህ ናቸው ጫማዎቼ ምረጥና ግዛ ይለኛል ማለት ነው። ስለዚህ እኔም እንደ አስፈላጊነቱ እነዚያን ጫማ እንግዲህ በጥራታ ከጥራታቸው አንፃር ሊሆን ይችላል እንደዚሁም ደግሞ ከሞዴላቸውም ሊሆን አንፃር ሊሆን ይችላል። ብቻ የራሴን የመገምገሚያ መስፈርት አስቀምጥና በዚያ የኔ የመገምገሚያ መስፈርት መሰረት የተሻለ ነው ብዬ የመረጥኩትን ከዋጋ አንፃር ሊሆን ይችላል። ከጥንካሬ ከጥራት አንፃር ሊሆን ይችላል። የመረጥኩትን ጫማ ይሄንን ጫማ እለዋለሁ ማለት ነው። ከዚያ እንግዲህ ገበያ ስለሆነ እንወጋወጋለን ያ ማለት ቀንስ አልቀንስም እንደዚህ አይነት ክርክር እናደርግና ከዚህ በኋላ ጫማ የፈለኳትን ጫማ ቁጥር ገዝቼ እጓዛለሁ ማለት ነው። ስለዚህ የጫማ ቁጥር ስንት ነው? ለሚለው የኔ አርባ አንድ ሰላሳ ዘጠኝ አርባ ይሆናል ማለት ነው። ከዚህ የዘለለ ቁጥር ግን አለብስም የሚል መልስ ነው ያለኝ ማለት ነው። በዋናነት እንግዲህ ብዙ ጊዜ አርባ ቁጥር ጫማ እጅግ በጣም ይመቸኛል ማለት ነው። ማብራሪያዬን ጨርሻለሁ አመሰግናለሁ ሰላም ቸር ይግጠመን

እሺ አመሰግናለሁ እንግዲህ ይህንን አውዲዮ ለምትከታተሉ ለምታዳምጡ የሰው ልጆች በሙሉ ማለት ነው። እንደምትኖሩበት የአካባቢ ሰዓት አቆጣጠር መሰረት እንዴት አደራችሁ እንዴት አረፈዳችሁ እንዴት ዋላችሁ እንዴት አመሻችሁ በማለት። የተከበረ የሰላምታ ድምፄን እያሰማሁኝ ቃለመጠይቁን እንደሚከተለው በማንበብ ለቃለመጠይቁ ማብራሪያ የምሰጥ ይሆናል ወደ ቃለመጠይቃችን ሃይማኖታዊ ግብር ታከብራለህ ይላል። ሃይማኖታዊ ግብር ታከብራለህ ይለናል ጥያቄው እንግዲህ ሃይማኖታዊ ግብር ማለት ምን ማለት ነው? እነሱንስ ታከብራለህ ማለት ምን ማለት ነው በሚሉ? ጥያቄዎች ላይ መሰረት አድርጌ ማለት ነው ማብራሪያ ትንታኔ የምሰጥ ይሆናል ወደ ማብራሪያው እሄዳለሁኝ። ስለዚህ ሃይማኖታዊ ግብር ማለት። ሁሉም ሰው ማለት ነው የራሱን የቻለ የሚከተለው እምነት ይኖረዋል ስለዚህ በዚያ እምነት መሰረት ደግሞ። እምነቱ በእምነቱ መመሪያ መሰረት አድርግና አታድርግ የሚሉ ትእዛዛት አሉት ማለት ነው። እነዚህ ትእዛዛት እንግዲህ ምንድን ናቸው? አድርግና አታድርግ ብዙ ጊዜ እንግዲህ የሃይማኖት መመሪያዎች ወይም ደግሞ መርሆቹ። ለሰው ልጅ ምቾት ሰላም ጤና መሰረት ባደረገ መልኩ ነው ሁሉም መመሪያዎች የሚሰጡት። ሰውን አክብር ሰው አትናቅ። እንደዚሁም ሰርተህ ብላ አትስረቅ አትዝረፍ አታመንዝር። የሰው ሚስት አትቀማ። በራስህ ጥረህ ግረህ ኑር አይነት መልእክት ያላቸው እና እንደዚህ አይነት ትእዛዛት ናቸው ያሉ። እንደዚሁም ደግሞ የፈጠረህን አምላክ አክብር። ጓደኛህን ውደድ። ስራ ቦታ ላይ ሰላማዊ ሰው ሆነህ ስራ የሚሉና ሌሎቹም እንግዲህ በዋናነት ማለት ነው። የሰው ልጅ በራሱ ኑሮውን በራሱ ብቻ ማለት ሰው ላይ ጉዳት ማድረስ እንደሌለበት። ሰው ላይ ለሰው መልካም እንጂ መጥፎ ማድረግ እንደሌለበት የተለያዩ እምነቶች በዚህ ልክ ነው። እንግዲህ አስተምህሮታቸውን የሚሰጡ ማለት ነው እና። ስለዚህ እነዚህ ሃይማኖታዊ ግብሮች ደግሞ ምንድነው ለፈጣሪህ ተገዢ ሁን። ፈጣሪ የሚያዝህን ለመተግበር ወደ ኋላ አትበል አለዚያ። የው አንተ በእምነትህ የጎደልክ ትሆናለህ እምነተ ቢስ ትሆናለህ የሚል። እንዲህ አይነት ትእዛዛት ናቸው ያሉት ስለዚህ እነዚህ ግብር ደግሞ። እነዚህን ግብር ማለት ነው። በተግባር በመግለጽ የእምነቱ። ተከታይ እስከሆነ ድረስ። እነዚህን በእምነቱ የታዘዙትን ትእዛዛት በመተግበር እንግዲህ የእምነቱን እምነቱን ማንፀባረቅ መቻል አለበት ማለት ነው። እና እኔም ለምሳሌ እንግዲህ ምንድነው? ሃይማኖታዊ ግብር። በእምነቴ ኦርቶዶክስ ነኝ ኦርቶዶክስ እስከሆንኩ ድረስ ደግሞ። የኦርቶዶክስ ተዋህዶ እምነት የሚያስተምረው አትስረቅ ነው የሚል አልሰርቅም። ስለዚህ ሃይማኖታዊ ግብሬን ተወጥቻለሁ ማለት ነው። አታመንዝር ይለኛል በቻልኩት መጠን አላመነዝርም። ስለዚህ ሃይማኖታዊ ግብሬን እያከበርኩ ነው ማለት ነው። እንደዚሁም ደግሞ ምንድነው? ሰንበትን አክብር ይላል ሰንበትን አከብራለሁ። ጠንክር በራስህ ሰርተህ ብላ ይለኛል በራሴ ጉልበት ሰርቼ ወጥቼ ወርጄ ነው የምኖረው ማለት ነው። እንደዚሁም የሰው ሚስት አትመኝ። ይለኛል እኔም የሰው ሚስት አላይም አልመኝም የራሴን ሚስት ስላለችኝ ማለት ነው። ስለዚህ እነዚህንና ሌሎቹም እንግዲህ ሃይማኖት። ምግባራት አሉ ማለትም ከሰኞ እስከ አርብ በርትተህ ስራ ይላል በርትቼ እሰራለሁኝ እሁድና ቅዳሜን እረፍ ይለኛል እሁድና ቅዳሜ እንደ እንግዲህ አርፋለሁኝ ያው ስለዚህ። እንደየእምነታችን ሁላችንም ማለት ነው ልዩ ልዩ አስተምህሮት ሊኖር ይችላል ዞሮ ዞሮ። ሁሉም ማለት ነው በየእምነቱ ሃይማኖታዊ ምግባሩን በመተግበር በመፈጸም በማክበር የእምነቱ ታማኝ አገልጋይ መሆን መቻል አለበት ማለት ነው። ስለዚህ እኛ ይቅርታ ታዘኑት ጋር አብረህ እዘን። ከሚደሰቱት ጋራም አብረህ ተደሰት ይላል። ስለዚህ ያዘኑትን ሰዎች በማጽናናት ለእምነቴ ትልቅ አስተዋጽኦ አደርጋለሁ ማለት ነው። የተደሰቱትን ሰዎችም አብሬ ደስታቸው ላይ በመገኘት የደስታቸው ተካፋይ እሆናለሁ ማለት ነው። በዚህ በኩልም ሃይማኖታዊ ምግባር አደርጋለሁ ማለት ነው። እሁድ እሁድ ፈጣሪህን አምልክ ይላል እንግዲህ እሁድ እሁድ። በተለይ እሁድ እሁድ ማለት ነው ወደ ቤተ እምነት ተቋማችን በመሄድ እንግዲህ አስፈላጊውን ጸሎት አደርጋለሁ ማለት ነው። ስትነሳ ጠዋት ስትነሳና ማታ ስትተኛ ፈጣሪህን አስበህ ተኛ ይላል እኔም በዜሁ ልክ እንግዲህ ማታ ስትተኛ ቸር አሳድረኝ ብዬ ፈጣሪን ተማጽኜ እተኛለሁ። ጠዋትም ስነሳ ደግሞ ሰላም አውለኝ ቀኑን ሰላም አድርግልኝ ብዬ ፈጣሪን ለምኜ እነሳለሁ ከዛ በኋላ ስራዬን እሰራለሁ ማለት ነው። እና በዚህ ልክ እንግዲህ ሃይማኖታዊ ምግባሬን በመተግበር በመከወን በመፈጸም። ለእምነቴ ያለኝን እንግዲህ። አቋም ወይም ደግሞ ለእምነቴ ያለኝን ፍጹምነት በዚህ ልክ እንግዲህ መግለጽ እችላለሁ ማለት ነው። እና ሃይማኖታዊ ግብር ታከብራለህ ለሚለው አከብራለሁ ነው በምን መልኩ ከሆነ። እስካሁን ስገልጸው በቆየሁት አይነት መልኮች ሁሉ ሃይማኖታዊ ግዴታዬን እየተወጣሁኝ

እሺ አመሰግናለሁ እንግዲህ ይሄን አውዲዮ ለምትከታተሉ የሰው ልጆች በሙሉ ሰላም እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ የሰላምታ ድምፄን እያሰመሁ ቃለመጠይቁን እንግዲህ እንደሚከተለው በማንበብ ለቃለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለመጠይቃችን ፍየል አይተህ ታውቃለህ ይላል እንዴ? የገበሬ ልጅ እኮ ነኝ። ምነው ፍየል እኮ በቃ የቤት እንስሳ ከመሆኑ አንፃር ሁልናችንም ቢሆን ማለት ነው። ፍየል የማያውቅ ሰው ይኖራል ብዬ አላምንም። ለምን ቢባል ምናልባት እንደው ከተማ ላይ የሚያደርጉ አንዳንድ የቀበጥ ልጆች ካልሆኑ በስተቀር። ፍየል እንግዲህ የሌለችበት አካባቢ የለም። በተለይ ወደ በረሃማው ክፍል እና እንደዚሁም ገቢያ ላይ ራሱ። ፍየል ብዙ ጊዜ ለመሸጥ ትመጣለች ሰው የሚገዛትል ሰው መልኩ ማለት ነው። የቤት እንስሳ ከመሆኑ አንፃር ማለት ነው የትም ቦታ የምትገኝ የቤት እንስሳ ስለሆነች ፍየልን የማያውቅ ሰው አለ ብዬ አላምንም። እኔ በራሴ በግሌ ማለት ነው። እና ፍየል እንግዲህ እንደ ተለያዩ የቤት እንስሳት ለምሳሌ በግ በመጠኗ በግን ነው የምታክል ባህሪዋ የሚለይ ቢሆንም እንኳን እንዲሁ ተክለ ቁመነዋ ወይም ደግሞ መጠኗ ማለት ነው። ፍየል ነው የምታክል ተፍየል የምትለየው ፍየል ማነው? ተበግ የምትለየው ፍየል። ጅናን ያላት በግ ግን ላት ነው ያላት። እንደዚሁም ደግሞ በግ የዋህ ስትሆን ፍየል ግን ሰይጣናዊ ናት ተብሎ ነው የሚታመነው የሚታመነው ያ ማለት ምን ማለት ነው? ፍየል አንዴ ተበረገገች አትጨበጥም። በግ በዚያው ልክ የዋህ ናት። ፍየል ደግሞ እንግዲህ በግንበስ ብላ ያገኘችውን ቀስ ብላ ነው ያን ያህል በረጋጋ አይደለችም። ፍየል በጣም በረጋጋ ናት ስለዚህ። በሁሉ ነገሯ ተበግ ጋር ተመጣጣኝ አይነት ተክለ ቁመና ያላትና የሚመገቡትም ሳር ነው። እንደዚሁ ፍየል ደግሞ ቆዳ ቆዳዋ እጅግ በጣም በተለይ ባህላዊ አታሞችን ለማዘጋጀት የሚያገለግል ነው። ስጓ ደግሞ እጅግ በጣም ለተለያዩ በሽታ በሽታዎች በተለይ በባህል መልኩ ማለት ነው በባህላዊ መልኩ ከተለዩ ልዩ በሽታዎችን ይፈውሳል ተብሎ ይታመናል። እንደዚሁም ደግሞ የፍየል ስጋ መብላትም በአንድ በኩል ደግሞ ይሄ የጉበት በሽታ ነው የምን በሽታ ለሚባል በሽታ አንድ እንግዲህ መንስኤ ነው ተብሎ ይገመታል። ዞሮ ዞሮ ፍየል እንደ በግ ሁሉ ማለት ነው። የቤት እንስሳት ትሆንና እንደ እንዳስፈላጊነቱ ስግዋ በምግብነት በጣም የተለያዩ ቅጠላ ቅጠላትን ስለምትበላ ፍየል ማለት ነው ስጋዋ ራሱ የተለያዩ በሽታዎችን የመፈወስ አቅም አለው ተብሎ ይታሰባል። በእውነትም ነው ትክክልም ነው። ምክንያቱም ፍየል እንግዲህ የማትቀነጥሰው ቅጠል የላትም የማትበላው የቅጠል አይነት የላትም። በተለይ እንግዲህ ፍየል በረሃ አካባቢ ነው የምት በሚመቻት አካባቢ ሙቀት አካባቢ ነው። ሙቀት አካባቢ ደግሞ እንግዲህ የበረሃ ተክሎቹ በአይነታቸው እጅግ በጣም ብዙ ናቸው እና የዚያን አይነት ቅጠል ሁሉ ማለት ነው። እንደ ጦጣ በሁለት እግሯ ተመዳድራ ተለይ ያለውን ቅጠል ራሱ ዘንጥላ ታወርድና ያንን ቅጠል ትበላለች። ያደሩን ያጋሙን የኩሸሽለውን ያምቧጩን ያድዮውን እንደዚውም ልዩ ልዩ የሆኑ የአምቡሱን የብሳናውን የገንገሪታውን ሁሉንም ልዩ ልዩ የሆኑ የተክል አይነቶችን ቅጠል ሁሉንም ስለምትበላ ማለት ነው። በዚያ ልክ ደግሞ እነዚህ እጽዋት ደግሞ የተለያየ በሽታ የመፈወስ አቅም ስላላቸው ስለዚህ ይህንን ሁሉ እጽዋት የምትበላ ፍየል ደግሞ ስጋዋ ቢበሉት የልዩ ልዩ የተለያዩ በሽታዎችን የመፈወስ የመፈወስ ወይም የማዳን አቅም አለው። ተብሎ ይታመናልና በዚያ ልክ እንግዲህ ሁላችንም ማለት ነው። የፍየል ስጋ በመብላት እንግዲህ የማናውቃቸው የተለያዩ በሽታዎች ሊኖሩ ይችላሉ ከእነዚህ በሽታዎች መፈወስ እንደ እንችላለን ማለት ነው። እና ፍየል አይተህ ታውቃለህ ለሚለው ጥያቄ። ፍየል አይቼ ማወቅ ይቅርና ስጋዋን ራሱ ታመት ሁለት ጊዜ ሶስት ጊዜ የምጠቀም የምመገብ ሰው ነኝ። ፍየልንማ አንዴታ በሚገባ ነው የማውቃት እያልኩ ነው ማለት ነው። ስለዚህ ስጋዋ እጅግ በጣም ይጣፍጣል። ስጋዋ ደግሞ እንደ ዶሮ ስጋ ጥቅጥቅ ያለ የተሞላ ነው። በቃ በጣም ነው ስጋዋ የሚጣፍጠው የሚል መልስ ነው ያለኝ። ስለዚህ ምናልባት ፍየልን የማታውቁ ካላችሁ ደግሞ እንደ በግ አራት እግር አላት። ላት ግን የላትም ጅናኒ አላት። እንደ በግ ቀንድ አላት ቀንድ የሌላቸው ፍየሎችም አሉ ነገር ግን ቀንድም ያላቸው አሉ። ስትጮህ ምእእ ነው የምትል። በዚህ ልክ እንግዲህ ፍየል አንዷ ከልዩ ልዩ የቤት እንስሳዎች ውስጥ አንዷ የቤት እንስሳ ናት ማለት ነው። እና እንግዲህ አንዳንድ አካባቢ ደግሞ ጡቷ ወተቷ ለምግብነት ያገለቅላል ይላል ዙሮ ግን እኛ አካባቢ የፍየል ወተት አንጠቀምም

እሺ አመሰግናለሁ እንግዲህ እና አውዲዮ ለምትከታተሉ ለምታዳምጡ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት የአካባቢ ሰዓት አቆጣጠር መሰረት ማለት ነው። እንዴት አረፈዳችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ። ቃለመጠይቁ እንደሚከተለው በማንበብ ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ ሄዳለሁኝ። የሞባይል ዳታ ትጠቀማለህ ይላል? መልሱ አዎ ነው። የሞባይል ዳታ የምጠቀምበት ሁኔታዎቹ ይኖራሉ የሚያስገድዱኝ ሁኔታዎች ማለት ነው። ስለዚህ በእንደነዚያ አይነት ገጠመኝ ጊዜ ማለት ነው። የግዴታ እንግዲህ ስራዬን ለመስራት የሞባይል ዳታ እጠቀማለሁ ማለት ነው። አሁን ግን ለጊዜው እኔ እየተጠቀምኩ ያለሁኝ። ተቋሜ ላይ ቢሮ ቁጭ ብዬ ስለሆነ ቢሮ ላይ ደግሞ በቀጥታ ኢንተርኔት ስላለ ስለዚህ ያንን ኢንተርኔት ከግል ኮምፒውተሬ ጋር በዋይፋይ ኮኔክት በማድረግ። በሆት ስፖት ኮኔክት አድርጌ እንግዲህ በዚያ ልክ ነው። አሁን ይሄንን መጠይቅ ወይም ደግሞ ይህንን ቃለ መጠየቅ እየሰራሁ ያለሁኝ ማለት ነው። ነገር ግን እቤት የሰድ እንግዲህ አንድም እቤት ላይ ኢንተርኔት የኢንተርኔት አቅርቦት ገና ያልተሟላ በመሆኑ የቴሌ መስመር ያልተዘረጋ በመሆኑ አዲስ ሰፈር ከመሆኑ አንፃር ማለት ነው። እንግዲህ ወደ ኢንተርኔት መጠቀም ስፈልግ ወይም ደግሞ እንግዲህ አለም አቀፋዊ መረጃዎችን የልዩ ልዩ እንግዲህ መረጃዎችን ለማየት ወይም ደግሞ ወደ ኢንተርኔት ገብቼ ልዩ ልዩ መረጃዎችን ለማግኘት ስፈልግ ማለት ነው። በቀጥታ ምንድነው? ማድረገው ማለት ነው የሞባይል ዳታ አበራለሁ ማለት ነው ሞባይል ዳታ ካበራሁ በኋላ። እንግዲህ እንደ አስፈላጊነቱ ወደ ጎግል ልገባ እችላለሁ ወይም ፌስቡክ ልገባ እችላለሁኝ ወይም ቴሌግራም ልገባ እችላለሁኝ አሊያም ደግሞ ዩቲዩብ ውስጥም እንዲሆን ልገባ እችላለሁ ማለት ነው። ወይም ደግሞ ወደ ቲክቶክ አካውንቴ በመግባት ማለት ነው እንግዲህ የፈለኩትን ነገር። መፈለግ እና እንደዚሁም ደግሞ ማጋራት የፈለኩት ሀሳብ ካለ ያንን እንግዲህ በፖስት በማድረግ በማጋራት አጋራና እወጣለሁ ማለት ነው። ወይም ደግሞ ጓደኞቼ ያጋሩኝን ነገር ወይም ደግሞ እንደ አጠቃላይ በአለም አቀፍ ደረጃ አዳዲስ ዜናዎችን ለማግኘት የተለያዩ ዌብሳይቶችን እንግዲህ በመፈለግ ማለት ነው። እነርሱ ጋር እገባና ምን አዲስ ነገር እንዳለ ምን አዲስ ነገር እንደተፈጠረ ወቅታዊና ትኩስ የሆኑ ዜናዎችን። ተከታትዬ አዳምጬ ወይም ደግሞ በጽሁፍም የቀረበ መረጃ ከሆነ አንብቤ የምወጣ ይሆናል ማለት ነው። በዚያው ልክ ነው እንግዲህ ሀሳቡ።

እሺ አመሰግናለሁ። እንግዲህ ይህንን አውዲዮ ለምታዳምጡ በአለም ዙሪያ ያላቸው የሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? እንዴት አመሻችሁ? እያልኩኝ ይሄን የተከበረ የሰላምታ ድምጽ በማሰማት በሚቀጥለው ቃለመጠይቁን በድምጽ አሰምቸ አነብና ለቃለ ለመጠየቁ ማብራቢያ የምሰጥ ይሆናል ማለት ነው። ወደ ቃ ለመጠየቁ እሄዳለሁኝ። የምትወደው መክሰስ ምንድነው? ይላል፤ እንግዲህ አንድ ሰው እንግዲህ ጤናማ ያመጋገብ ስርዓት ይከተላል የሚባል ሰው ማለት ነው። ማለትም እንግዲህ ኢኮኖሚካሊ በ በኢኮኖሚካሊ ጥሩ ደረጃ ላይ ያለ የሚባል ሰው በቀን ማለት ነው አራት ጊዜ ምግብ ይወስዳል። ምናልባት እነዚህ አራት ጊዜ የሚወስዳቸው ምግቦች ራሱን የቻለ ስያሜ አለው። መጀመሪያ ጠዋት እንግዲህ ጠዋት ላይ ወደ ስራ ከመግባቱ በፊት የሚመገበው ምግብ ቁርስ ይባላል። ከዚያ እኩለ ቀን ላይ ቀትር ስድስት ሰዓት ላይ ደግሞ የሚመገበው ምግብ ምሳ ይባላል። ከዛ በኋላ ደግሞ እንግዲህ አስራ አንድ ሰዓት ወይም አስራ አንድ ሰዓት ተኩል ሊሆን ይችላል ወደ ቤቱ ተመልሶ በዚያ ሰዓት እንግዲህ እስከ እስከ እራት ድረስ ለማቆየት የማቆየት የራት ማቆያ ምግብ የሚባለው መክሰስ ይባላል። ስለዚህ እኔ የተጠየቁት እንግዲህ ይሄንን መክሰስ የሚባለውን ለራት ማዳረሻ ተብሎ የሚሰጥ የምግብ አይነትን ስለሆነ ማለትም የምንመገበውን ምግብ ስለሆነ እንግዲህ ይቺ መክሰስ የምትባለው ምግብ ማለት ነው እንግዲህ የምግብ ስያሜው ነው። ማለት በዚያ ሰዓት የምንወስደው ምግብ እንደ አጠቃላይ መክሰስ ይባላል። ስለዚህ በዚህ ሰዓት ደግሞ እንግዲህ እንደ ቀን ምሳ እንደምንበለው በብዛት አንመገብም ወይም ደግሞ ማታ እንደምንበላው በብዛት አንመገብም ነገር ግን እንግዲህ ስራ ስንሰራ ውለን ስለሆነ በጣም ስለሚደክምን ማለት ነው፤ እራት እስከሚዘጋጅ ድረስ ማቆያ ተብሎ በተወሰነ መልኩ እንግዲህ ቁራሽ አንድ ዳቦ ሊሆን ይችላል ወይም ደግሞ ግማሽ እንጀራ ሊሆን ይችላል ወይም ደግሞ እንግዲህ እንደአስፈላጊነቱ ቤት ውስጥ ባለው ነገር ተጠቅመን ያንን እንግዲህ እስከ አራት ድረስ ማቆያ ይህን ምግብ እንመገባለን ማለት ነው። ስለዚህ እዚህ ላይ የምንመገበው ማታ አስራ አንድ ሰዓት ተኩል ይዞ እስከ አስራ ሁለት ሰዓት ወይም እስከ አስራ ሁለት ሰዓት ባለው ጊዜ ውስጥ የምንመገበው ምግብ መክሰስ ሲባል፤ በዚህ ሰዓት ደግሞ የምንመገበው የምግብ አይነት እንግዲህ ይለያያል። ያ ማለት በጣም ብዙም አይደለም። ትንሽ ነገር ነው። እስከ እራት ድረስ ማቆያ ተብሎ ነው። ያ ደግሞ ምናልባት እንግዲህ ኩርማን እንጀራ ልትሆን ትችላለች። ወይም ደግሞ አንድ ዳቦ ልትሆን ትችላለች ከሻዬ ጋር፤ ወይም ደግሞ እንግዲህ ቤት እንዳፈራው ቆሎ ሊሆን ይችላል፤ ንፍሮ ሊሆን ይችላል፤ የትኛውም አይነት የሚበላ ነገር እንግዲህ ልንሰጥ እንችላለን። ያንን ልንበላ እንችላለን ማለት ነው። ለምሳሌ ገብስ ቆሎ ልንበላ እንችላለን። የበቆሎ ቆሎ ልንበላ እንችላለን። የሽምብራ ቆሎ ልንበላ እንችላለን። አንድ ዳቦ ልንበላ እንችላለን። ወይም ደግሞ ኩርማን እንጀራ ልንበላ እንችላለን። እንግዲህ በዚህ አጋጣሚ ኩርማን እንጀራ ማለት ስንት ማለት ነው? አንድ አራተኛው የአንዱ እንጀራ አንድ አራተኛዋ ተቆርሳ የምትገኘዋ ክፍልፋይ ናት እነዚህ እነዚህ አይነት በጣም መጠናቸው ትንሽ አነስ ያሉ ምግቦችን አስከራት ድረስ እንቆያለን ማለት ነው። ምንም የራብ ስሜት ሳይሰማን እንድንቆይ ለማድረግ የምንወስደው ደግሞ የምግብ አይነት ነው። ነገር ግን እንደ ሀገራችን እንደ ኢትዮጵያ ብሎም ደግሞ እንደ ታዳጊ ሀገሮች ማለት ነው እንግዲህ ይሄ መክሰስ እንግዲህ መክሰስ ይቅርና ምሳ እንኳን ራሱ በቅጡ የማይገኙ የማይበሉ ሰዎች አሉ በብዛት ማለት ነው። ነገር ግን ከተማ ላይ በተለይ ከተማ ላይ ያሉ ነዋሪዎች በአብዛኛው እንግዲህ በኢኮኖሚ ደረጃቸው የተሻሉ ሰዎች ስለሆኑ እነዚህ ሰዎች ማለት ነው። መክሰስንም ቁርስንም ምሳንም እራትንም በቀን ቢያንስ አራት ጊዜ መደበኛ የምግብ ስርዓት ይፈጽማሉ ማለት ነው። እና መክሰስ የሚባለውን እንግዲህ ከተማ ላይ ላለ ነዋሪ እንጂ ወደ ገጠሩ ወጣ ብለን ገጠር ላይ ያለውን ማህበረሰብ ብናይ መክሰስ የሚባለውን እንኳንስ ምግብ መሆኑ ይቅርና ስያሜው ራሱ ምን ማለት እንደሆነ በቅጡ ትርጉሙንም ላያውቁት ይችላሉ። እና እኔም እንግዲህ እግዜር ይመስገነው ከገጠሩ ክፍል ወጥቼ እዚህ ከተማ ላይ በመኖሬ እንግዲህ እነዚህ የተለያዩ የምግብ አይነቶችን እንዳውቅ ብቻ ሳይሆን እኔም በዚህ ህይወት ውስጥ እንዳልፍ እድሉ ገጥሞኛል። በዚህ አጋጣሚ አመሰግናለሁ እንግዲህ። እና እንደ አስፈላጊነቱ እንግዲህ ጠዋት ብላት ከሆነ ጠዋት ቁርሴን እበላለሁ። እንደዚሁም ስድስት ሰዓት ቀትር ደግሞ ምሳየን እበላና ማታ ደግሞ እንግዲህ የራት ማቆያ ተብሎ እንደአስፈላጊነቱ ግማሽ ዳቦ ልሰጥ እችላለሁ። በአንድ ሙሉ ዳቦም ልሰጥ እችላለሁኝ። ቆሎ ታለም ቆሎዬን እበላለሁኝ። ንፍሮ ካለም ንፍሮዬን እዝቃለሁ። ንፍሮ ከሌለ ደግሞ እንግዲህ ያቺን ኩርማን እንጀራ በልቼ እራት እስከሚደርስ ድረስ እንግዲህ በአካባቢው በሰፈር እየተንቀሳቀስኩኝ በዚህ ልክ እንግዲህ ራሴን አዝናናለሁ ማለት ነው። እና መክሰስ የምትባለው ምግብ እንግዲህ እንደው መክሰስ ብዙዎቹ አይወዷትም። ለምን? በመጠኑ አነስተኛ በመሆኗ እሷን ይቺን በልቼ ምላሴን ተማጮህ ወጥቼ ብሄድ ይሻለኛል በሚል እሳቤ ብዙዎቻችን መክሰስ እንበላም ማለት

እሺ አመሰግናለሁ እንግዲህ ይህንን አውዲዮ ለምትከታተሉ በአለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት እንደምትኖርበት አካባቢ ሰዓት አቆጣጠር ማለት ነው። ሰላም እንዴት አደራችሁ እንዴት አረፈዳችሁ እንዴት ዋላችሁ እንዴት አምሻችሁ እያልኩኝ የከበረ የሰላምታ ድምፄን እያሰማሁ ቃለመጠይቁ እንደሚከተለው በማንበብ ለቃለመጠይቁ መልስ የምሰጥ ይሆናል ማለት ነው። ወደ ቃል መጠይቁ እሄዳለሁኝ። በፍጥነት መተየብ ትችላለህ ይላል። እንግዲህ በፍጥነት መተየብ ትችላለህ ሲል ምን ላይ ነው? ኮምፒውተር ላይ በፍጥነት በጣም በፍጥነት ኮምፒውተር ላይ ጽሁፍ መጻፍ ትችላለህ ወይ ነው የሚል? እንግዲህ ኮምፒውተር ላይ የተለያዩ ኪቦርዶች አሉ ከኤ እስከ ዜድ ድረስ ማለት ነው። ስለዚህ እነዚህን ፊደሎች ራሳቸውን የቻለ ቦታ ቦታ አላቸው። ስለዚህ የት ላይ ነው ያለ እያልኩኝ በእነሱን ሰርች በመፈለግ ሳይሆን በቀጥታ ዝምዬ እነዚህ ፊደላት ሁሉ ሁሉም ፊደላት የት የት ቦታ እንዳሉ አእምሮዬ ውስጥ በማስቀመጥ ማለት ነው። በፍጥነት በአጭር ጊዜ ውስጥ ብዙ ቃላትን ወይም ደግሞ ብዙ ገጾችን መጻፍ መቻልን የሚያጠይቅ ቃል ነው ማለት ነው። ስለዚህ እንግዲህ ይሄ አይነት ክህሎት ደግሞ አንድም ከልምድ የሚመጣ ነው። ሁለቱም ደግሞ በጽህፈት ሙያ የተሰማሩ ሰዎች የሚያዳብሩት ስኪል ነው። ወይም ጭሎታ ነው ስለዚህ እኔ ደግሞ የጽህፈት ሙያ ሳይሆን የማስተማር ሙያ ነውና ያለኝ። እንግዲህ መጽሐፉን ብጽፈውም እንኳን መተየብ ብችልም እንኳን ነገር ግን በጣም በፍጥነት ማለት ነው። ያን ያህል እንደነሱ ተወዳዳሪ ሆኜ መተየብ አልችልም ያ ማለት ግን ምንድነው? መተየብ እንደ አጠቃላይ አልችልም ማለት ሳይሆን በፍጥነት በፍጥነት በአጭር ጊዜ ውስጥ ማለት ነው። በአጭር ደቂቃ ውስጥ ብዙ ቃላትን መተየብ መቻል እና እንደዚሁም ደግሞ ብዙ ገጾችን መተየብ መቻል ስለሚለያይ ማለት ነው። መተየብ ብችልም እንኳን ፍጥነቴ ግን በአንጻራዊነት ማለት ነው። በዚህ ከጸሐፊዎች ጋር ሲነጻጸር እንደነሱ በፍጥነት የምትተይብ ሰው አይደለሁም። ምክንያቱም እነሱ አንድም በልምድ ነው ሁለቱም ራሱ የትምህርት መስካቸው ወይም ደግሞ የተመረቁበት የሰለጠኑበት በመሆኑ ፍጥነታቸው ከእኔ ይልቅ እጅግ በጣም የነሱ በጣም ፈጣን ስለሚሆኑ ማለት ነው። እና እንግዲህ ትየባችን የትየባ ፍጥነታችን ማለት ነው ጸሐፊና እኔ ብንወዳደር ወይም ደግሞ ቢያነጻጽሩን ሁለታችንን እኔ እንግዲህ ዘገምተኛ እሆንና እሱ ጸሐፊ ፈጣን ሊሆን ይችላል ማለት ነውና። መጽሐፍ ብችልም እንኳን ማለትም መተየብ እችላለሁኝ ነገር ግን ፍጥነቴ ልክ ቅድም ባልኩት ልክ እንደነዚህ አይነት ሰዎች በጣም ፈጣን አይደለሁም የሚል መልስ እኔ አለኝ። ስለዚህ ማንም ሰው እኔ ብቻ አይደለሁም ማንኛውም ሰው አሁን እንግዲህ ከዚህ ከጽህፈት ሙያ ውጭ የሆነ ማንኛውም አይነት የተማረ ሰው ራሱ ልክ በዚያ በእነሱ ፍጥነት ሊተይብ አይችልም። ነገር ግን አይተይብም ማለት ሳይሆን ፍጥነቱ ላይ ሁላችንም ቢሆን ማለት ነው በትየባ ፍጥነታችን ይለያያል። አንዱ ከሌላው ይለያያል ይሄን ልዩነት ደግሞ አንድም የሙያችን በሙያ ልዩነት ሊሆን ይችላል። ሁለቱም ደግሞ በልምድ ከልምድ አንፃርም ሊሆን ይችላል ማለት ነው። ማለት በብዙ ጊዜ እንግዲህ ጽሁፍ በጽሁፍ ስራ ጊዜያቸውን የሚያሳልፉ ሰዎች። በጣም በፍጥነት መተየብ ሲችሉ እንደገና ደግሞ በሌላ ስራ መስኮች ላይ ደግሞ የተሰማሩ ሰዎች ደግሞ ምናልባትም እንግዲህ ትየባ የትየባ ፍጥነታቸው ዝቅተኛ ሊሆን ይችላል ማለት ነው። እና እንግዲህ ትየባችን እንደየ ስራ መስካችን የትየባ ፍጥነታችን እንደየስራ መስካችን በዚያው ልክ የተለያየ ሊሆን ይችላል ማለት ነው። በዋናነት እና እኔም እንግዲህ የስራ መስኬ ማስተማር ብቻ ማስተማር ስለሆነ ጎን ለጎን እንግዲህ ሳስተምር ጽሁፍ እጽፋለሁኝ። የተለያዩ ብቻ ብዙ አይነት እንትን መልእክቶችን ደብዳቤዎችን እጠይባለሁኝ ኮምፒውተር ላይ ማለት ነው። ስለዚህ ፍጥነቴ ያን ያክል እንግዲህ አስደሳች ወይም ደግሞ የሚገርም አይደለም ነገር ግን በተቻለ ፍጥነት ማለት ነው መተየብ እችላለሁኝ ግን ያት የትየባ ፍጥነቴ ግን በዚያው ልክ። ቅድም እንዳልኩት በእንደዚህ አይነት ሙያ ላይ የብዙ ጊዜ ልምድ ካላቸው እና እንደዚሁም ደግሞ በጽህፈት በጸሐፊነት ከተመረቁ ሰዎች ጋር ደግሞ ብነጻጸር ደግሞ ከእነሱ ዝቅ ያልኩኝ ልሆን እችላለሁ ማለት ነው። እና በፍጥነት የሚለው ፍጥነቱ በአንጻራዊነት ፈጣን ነኝ ማለት ይቻላል። ነገር ግን ሙሉ በሙሉ ደግሞ እንደዚህ በጽፈ ስራ በዚያ መስክ ከተመረቁ ሰዎች ጋራ ያን ያህል ፍጥነት ሊኖረኝ አይችልም። የሚል የራሴ እንግዲህ ራሴን ስገመግም ራሴን በዚህ ልክ ነው ላገኘው የምችል ብዬ አምናለሁኝ። ስለዚህ በፍጥነት መተየብ ትችላለህ ለሚለው ጥያቄ ያለኝ አጠቃላይ መልስ

እሺ ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ እንደየምትኖሩበት አካባቢ ሰዓት አቆጣጠር ማለት ነው። እንዴት አደራችሁ እንዴት አረፈዳችሁ እንዴት ዋላችሁ እንዴት አመሻችሁ እያልሁኝ የተከበረ የሰላምታ ድምፄን እያሰማሁኝ እንደሚከተለው ቃለመጠይቁን በድምፄ አሰምቼ በማንበብ ለቃለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለመጠይቃችን እሄዳለሁኝ ወደ ስራ ምን ወደ ስራ ምን ልብስ ትለብሳለህ ይላል? አሁን ይህንን አረፍተ ነገር እንዲሁ ስናየው ማለት ነው። የቃላት ክፍተት አለበት ማለትም የተሟላ ትርጉም ያለው አይደለም። ስለዚህ ይሄን አረፍተ ነገር በመጀመሪያ ደረጃ ማለት ነው። ሙሉ ትርጉም ያለው እና የተሟላ አረፍተ ነገር አድርጎ መመስረት ተገቢ በመሆኑ። እኔም ደግሞ የቋንቋው ባለቤት እስከሆንኩ ድረስ ማለት ነው ቋንቋውን ማለትም አለፍተ ነገሩን ሙሉ ማድረግ ግድ ይለኛል ማለት ነው። እና ወደ ስራ ምን ልብስ ሳይሆን ወደ ስራ ስትሄድ ምን ልብስ ትለብሳለህ? ወይም ደግሞ ወደ ስራ ከመሄድህ በፊትና በኋላም ሊሆን ይችላል። ዞሮ ዞሮ ወደ ስራ ስትሄድ ምን አይነት ልብስ ትለብሳለህ ተብሎ ቢጠየቅ እንግዲህ በትክክል ትርጉም ያለው አረፍተ ነገር መመስረት ችለናል ማለት ነው። እና በዚህም መሰረት እንግዲህ እኔ ብዙ ጊዜ ወደ ስራ ቦታየ ስሄድ ራሱን የቻለ የስራ ልብስ አለ። ያንን የስራ ልብስ በመልበስ ነው የሚሄደው ማለት ነው። ማንም ሰው ቢሆን ማለት ነው። እንግዲህ ልብሶቹ የስራ ልብስና እንደዚሁም ደግሞ የዘወትር ልብስ ተብለው እንግዲህ በልብሶቹ የሚለበሱበት ሰዓትንና የስራ ቀኑን በማስመልከት ማለት ነው። ሁላችንም ብንሆን ልብሳችን በየስራ መስኩ ራሱን የቻለ የስራ ልብስ አለን ማለት ነው። ለምሳሌ አንድ ግንበኛ የሆነ ሰውዬ ግንበኛ ግንበኝነት እንግዲህ የስራ መስክ ነው። ስለዚህ ድንጋይ ሲጠርብ የሚለብሰው ልብስ ራሱን የቻለ ልብስ አለ አንድም እንደዚሁ እህል የሚፈጭ ፈጭታ ሰውም ራሱን የቻለ የሚለብሰው የስራ ልብስ አለ። አንድ ደግሞ የባንክ ባለሙያ ወይም ደግሞ ባንክ ላይ የሚሰራ ሰው ወደ ስራ ቦታው ሲሄድ የሚለብሰው ራሱን የቻለ የስራ ልብስ አለው። አንድ መምህርም እንግዲህ ተማሪዎችን ሲያስተምር እንግዲህ ከተማሪዎቹ ለየት ባለ መልኩ አለባበሱ ራሱን የቻለ ልብስ አለ ማለት ነው የስራ ልብስ አለው ማለት ነው። እና ሁሉም የስራ መስኮች ማለት ነው ራሳቸውን የቻለ የአለባበስ ስርዓት መከተል እንዳለባቸው በእያንዳንዱ ስራ ላይ የራሱን የቻለ መመሪያ ህግና መመሪያ አለ ማለት ነው። ስለዚህ ለምሳሌ ሆስፒታል ላይ የሚሰራ ሰውም እንደዚሁ ከሌሎቹ ከታካሚዎች እና ወይም ከአስታማሚዎች ለየት ባለ መንኩ የሚለብሰው ራሱን የቻለ የጤና ባለሙያ ልብስ አለ ማለት ነው። ያንን ልስብ ለብሶ ነው ስራ ሲሰራ። የሚለብሰው ልብስ ስለዚህ ሁላችንም ማለት ነው ስራ ቦታ ስንሄድ የምንለብሰው ራሱን የቻለ መለያ የሆነ ወይም የምንታወቅበት ራሱን የቻለ የአለባበስ ስርዓት አለ ያንን ስርዓት በመጠቀም ወይም በመከተል ማለት ነው። እኛም የምንለው ሰው ልብስ በዚያ ልክ እንግዲህ ህጉንና ስርዓቱን የጠበቀ መሆን ስላለበት። እኔም እንግዲህ መምህር ከመሆኔ አንፃር ወደ ክላስ ስገባ ራሱን የቻለ ጋውን የሚባል ልብስ አለ በመልኩ እንግዲህ ነጭ ነው። ይሄ ደግሞ ለኔ ስራዬን ስሰራ ከሚሰጠኝ ነጻነት አንፃር ነው። ያ ማለት እንግዲህ ቾኩ ይበናል አዋራ እንግዲህ ተማሪዎች ቾኩ ሲበን ተማሪዎችም ከተማሪዎች መምሩን ከተማሪዎች ለመለየት አንድም ለዚህ አገልግሎት ተብሎ ጋውን እንለብሳለን ሁለቱም ደግሞ ቾኩ እንግዲህ እያስተማርነት ቾኩ እየበነነ ኖርማል ነፍሳችንን እንዳያቆሽሽብን ማለት ነው። ጋውን ከላይ እንለብሳለን ማለት ነው። ስለዚህ ጋውን የደንብ ልብስ የስራ ልብስ ሆኖ ለመምህራን ያገለግላል ማለት ነው። ለጤና ባለሙያዎችም ራሱን የቻለ ጋውን አላቸው ያንን ጋውን በመልበስ እንግዲህ የተደከ ከሌሎቹ ተታካሚዎች ወይም ደግሞ ካስታማሚዎች የሚለዩበት የአለባበስ ስርዓት አላቸው ያን ለብሰው እንግዲህ የህክምና እርዳታቸውን ያደርጋሉ ለታማሚዎች ማለት ነው። የባንክ ሰራተኛውም እንደዚሁ እንደየ ባንኩ የልብሱ አይነት ቀለሙ ሊለያይ ይችላል። እንጂ ሁሉም ባንኮች ማለት ነው የባንክ ሰራተኞች ማለት ነው ምን እንዲለብሱ ይገደዳሉ። ሱፍ ከነካራባቱ ለብሰው ስራ ቦታቸው ላይ እንዲገኙ ህግ ነው ይገደዳሉ ማለት ነው። ስለዚህ የትኛውም የስራ መስክ እንበለው ምንድነው? ስራውን መደበኛ ስራውን ሲሰራ የሚለብሰው የስራ ልብስ አለውና ያንን የስራ ልብስ እንግዲህ በስርዓት ታጥቦና አርቆ አስተኩሶ ማለት ነው። አስፈላጊውን ሁሉን ንጽህና ከጠበቀ ካስጠበቀ በኋላ ያንን ልብስ ለብሶ ወደ ስራ ቦታው በማቅናት። መደበኛ እንግዲህ የእለት ተእለት ስራውን የሚሰራ ይሆናል ማለት ነው። እና የስራ ልብስ ክቡር ነው። የስራ ልብስ

እሺ አመሰግናለሁ እንግዲህ ይሄን አውዲዮ ለምታዳምጡ በአለም ዙሪያ ላላቹ የሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር መሰረት ማለት ነው። እንዴት አደራችሁ እንዴት አረፈዳችሁ እንዴት ዋላችሁ እንዴት አመሻችሁ በማለት የተከበረ ሰላምታ ድምፄን በማሰማት ቃለመጠይቁን እንደሚከተለው አነብና በቃለ መጠይቁ ማብራሪያ የምሰጥ ይሆናል ወደ ቃለ መጠይቃችን እሄዳለሁ። ሳህኖችን መታጠብ ትወዳለህ ይላል? እንግዲህ መታጠብ ሳይሆን ሳህኖችን ማጠብ ነው። እኔ ነኝ እኔ ሳህኖችን ነው የማጥብ። ስለዚህ ሳህኖችን ማጥብ ትወዳለህ ተብሎ መስተካከል መቻል አለበት። ጥያቄው ስለዚህ በዚህ ጥያቄ መሰረት ደግሞ እኔ መልሴን እንግዲህ ሳህኖችን ማጠብ? መውደዴን ወይም አለመውደዴን እንደሚከተለው ማብራሪያ እሰጣለሁ ማለት ነው። እንግዲህ ሳህኖች ሲባል የምግብ ለምግብ ዝግጅት አገልግሎት የሚውሉ እቃዎች ናቸው። የቤት እቃዎች ናቸው። እነዚህ ሳህኖች ደግሞ እንግዲህ የወጥ ሳህኖች ሊሆኑ ይችላሉ። የእንጀራ ሳህኖች ሊሆኑ ይችላሉ። ዞሮ ዞሮ ግን እንደ አጠቃላይ ቤት ውስጥ ለቤት ውስጥ አገልግሎት የምንጠቀምባ ሳህኖች ናቸው። ስለዚህ እነዚህ ሳህኖች ደግሞ በየሰአቱ እየታጠቡ በየሰአቱ ንጹህ ሆኖ ታጥበው ከደረቁ በኋላ ንጹህ ቦታ ላይ በስርዓት ተደርድረው መቀመጥ መቻል አለባቸው። ይህ ማለት ደግሞ አንድም ሳህኖቹ የምግብ መገልገያ እቃዎች በመሆናቸው ምንም አይነት ቆሻሻ ነገር እንዳይነካቸው ወይም እንዳይበከሉ። ለማድረግ ሁለቱም ደግሞ ሳህኖችን እንግዲህ በዚህ መልኩ ንጹህ ንጹህ አድርገን ካጠብንና ካንጠፈሆ ካንጠፈጠፍን ወይም ካደረቅናቸው በኋላ ማለት ነው። በስርዓት ንጹህ ቦታ ላይ የምናስቀምጥበት ተመልሰው ደግሞ እነዚህ እቃዎች ማለት ነው። እንግዲህ እንዳይበላሹ ደግሞም ደግሞ እንዳይቆሽሹ እንዳይሰበሩብን ነው ማለት ነው። እና ሁላችንም ብንሆን የቤተሰቡ ሁሉም አባላት ማለት ነው እነዚህ የቤት ውስጥ መገልገያ እቃዎች እነዚህ አሁን የተጠሩትም ሊሆን ይችላሉ። ወይም ሌላ ልዩ ልዩ የቤት እቃዎቹ እንግዲህ ንጽህናቸው ጎሎ ሲታይ ማለትም ምናልባትም ምግብ ስንበላ ምግብ አስተርፈን ሊሆን ይችላል። ወይም ደግሞ ህፃናት ልጆች ቤት ውስጥ ካሉ እነዚህ ህፃናት ማለት ነው ምግባቸውን በልተው የተረፈውን ራሱ ዝም ብለው በደንብ ሳያጸዱ ትተውት ሊነሱ ይችላሉ። ስለዚህ እንደዚህ ሆኖ በምናገኛቸው ጊዜ ማለት ነው። እነዚህን ሳህኖች የመግብ ሳህኖችም ሊሆን ይችላሉ ብቻ የምግብ ሳህን ስንል ወጥም የወጥ ሳህንም ሊሆን ይችላል የእንጀራ ሳህንም ሊሆን ይችላል። ስለዚህ እነዚህን ሳህኖች ውሃ ንጹህ አርገን ካጠብንና ውሃውን ካንጠፈጠፍን በኋላ ካደረቅን በኋላ ማለት ነው። እቃዎችን በስርዓት ሰብስበን በስርዓት እንግዲህ በሚ መቀመጥ ባለባቸው ቦታ ላይ በስርዓት ባለው መልኩ ደርድረን ቁጭ እናደርጋቸዋለን። ማለትም እንዳይሰበሩብን እንደዚሁም ደግሞ በተለያየ ሌላ ቆሻሻ አይነት ወይም ደግሞ ከበካይ ነገሮች ነፃ ለማድረግ ስንፈልግ በዚህ መልክ እንግዲህ በስራተ እናስቀምጣቸዋለን ማለት ነው። ይህንን ስናደርግ ደግሞ አንደኛ እቃዎችን የእቃዎችን ንጽህና እየጠበቅን ነው። ሁለተኛ ደግሞ እቃዎች በቀላሉ እንግዲህ በህፃናት ሊሆን ይችላል ወይም በተለያየ መንገድ እንዳይ ተሰብረው እንዳይወድቁብን ስርዓት ባለው መልኩ ስናስቀምጣቸው የቤት እቃዎች አቀማመጣችን ራሱ ለይታም ያው ደስ ስለሚል ማለት ነው። እንደው ለተመልካችም እቃዎቻችን የመመገቢያ እቃዎች በስርዓት ታጥበው በስርዓት ደርቀው ስራአት ባለው መልኩ እንግዲህ ንጹህ ቦታ ላይ በስረአት ሲቀመጡ ለእይታም ደስ ስለሚል በዚህ መልኩ ለሳህኖች ልዩ ጥበቃ በማድረግ ማለት ነው። በዚህ መልክ እንግዲህ አጥቤ አጽድቼ አስቀምጣችኋለሁ ማለት ነው። ይሄ አንዳንድ ቤተሰብ ግን አሉ ይሄ ይሄ የቤት እንደነዚህ አይነት የቤት ስራዎች ለሴት እንጂ የወንድ አይደለ በማለት ብዙዎች ወንዶች ማለት ነው ሳህን አናጥብም የሚሉ አሉ ይሄ ግን ስህተት ነው። በጣም ስህተት ነው። ያ ማለት እቤት ውስጥ ያሉ የትኞችን አይነት የቤት ውስጥ መገለገያ እቃዎችን እያጠቡ በንጽህና በንጽህና በመያዝ እንደዚሁም ደግሞ በተለያየ ነገር የወደቁ እንዳይሰበሩብን ወይም ደግሞ የተለያየ ጉዳት እንዳይደርስባቸው። ለነሱ ብቹ በሆነ ቦታ ላይ ወስዶ በስርዓት ደርድሮ ማስቀመጥ እና እንግዲህ እንዳይሰበሩ ልዩ ጥንቃቄ ማድረግም በዚህ ልክ ተገቢ ነው። አንድም እንግዲህ እቃዎች በየጊዜው ዋጋቸው እየጨመረ እየጨመረ ነው የሚሄድ ስለዚህ እነሱን ለመግዛት ሌላ ተጨማሪ ወጪ ከማውጣት እንረዳለን ማለት ነው። ስለዚህ የቤት እቃዎችን ስርዓት ባለው መልኩ እያጠብንና ንጽህናቸውን እየጠበቅን ስርዓት ባለው መልኩ በመደርደር እንዳይሰበሩብን በጥንቃቄ መጠቀም መቻል አለብን። የሚል ጠቅለል ያለ መልእክት ነው ያለኝ። ለምሳሌ አሁን በተለይ አሁን አሁን ሰዓት ላይ ማለት ነው ሁሉም አይነት የቤት እቃዎች ዋጋቸው እጅግ በጣም እየናረ ነው። የሄደ ስለዚህ አላስፈላጊ ወጪ ከ

እሺ ይሄን አውዲዮ ለምትከታተሉ በአለም ዙሪያ ላላችሁ ለሰው ልጆዎች በሙሉ ሰላም እንዴት አላችሁ እንዴት ናችሁ እንዴት ከረማችሁ እንዴት ሰነበታችሁ በማለት የተከበረ የሰላምታ ድምፄን እያሰማሁ እንደሚከተለው ቃለመጠይቁን በማንበብ ለቃለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው አሁን ወደ ቃለመጠይቃችን እሄዳለሁ ስለ በልጅነትህ የመኖሪያ ቤትህ ንገረኝ ይላል። እንግዲህ ስለ በልጅነትህ ሳይሆን ስለ ልጅነትህ በልጅነትህ ስለ በልጅ ስለ ስለ ልጅነትህ የመኗሪያ ቤት ንገረኝ ነው መሆን መሆን ያለበት ማለት ጥያቄው ሲስተካከል ማለት ነው። ስለ በልጅነትህ ሳይሆን ስለ ልጅነትህ በልጅነት እድሜ የኛ የራሴ የመኖሪያ ቤታችን የኔና የወላጆቼ የመኖሪያ ቤታችን። ምን ይመስል እንደነበረ እና እንግዲህ በዚያ ላይ ያለኝን አጠቃላይ ሀሳብ እንዳወራ እንድናገር እንድገልጽ ነው የተጠየቁትኝ። ስለዚህ ጥያቄው ምንድነው? መሆን ያለበት ስለ ልጅነትህ የመኖሪያ ቤትህ ንገረኝ ነው። እንግዲህ እንደሚታወቀው ልጅነት ማለት እንግዲህ ሀላፊነት የለንም ሀላፊነታችን ውስን ናት የምትሆነው። ስለዚህ ቤት ቤቱ በዋናነት የሚመራው በወላጆቻችን ነው ማለት ነው። ስለዚህ በልጅነቴ እኔ ስለቤቴ ምንም ሀላፊነት ያን ያህል ጥልቅ የሆነ ሀላፊነት የለኝም። ነገር ግን በልጅነቴ ወይ የወላጆች ቤት ማለት ነው እኔና ወላጆች አብረን የምንኖርበት የነበረው ቤታችን እንግዲህ። እጅግ በጣም የምትገርም ስሪት ያላት ቤት ነበረች ያም ማለትን ማለት ነው። በተለይ እኔም ያደኩትኝ ወደ ገጠሩ የሀገሪቱ ክፍል በመሆኑ እንግዲህ ገጠር ላይ። ምናልባት እንግዲህ በጣም ሀብታም ሰው ነው ከተባለ። ቆርቆሮ ጣሪያ ሊሰራ ይችላል እንጂ ሁሉ ነገሩ ማለት ነው የቤት ሁሉ ነገሩ የሚሰራው። በአካባቢ ባለ ማቴሪያል ነው ወይም ደግሞ በአካባቢ ባለው ቁስ አካል ነው ማለት ነው። ይሄም ቁሳ አካል እንግዲህ አፈር ጭቃን ጭድን ሳርን እንደዚሁም ልዩ ልዩ የእንጨት አይነቶችን እና ልዩ ልዩ ለማሰሪያነት የሚያገለግሉ የልጥ አይነቶችን ይሆናል። ማለት ነው ስለዚህ እኛ ግን እንደ አጋጣሚ ሆኖ ሁለት አይነት ቤት ነበረን ይሄም ማለት ምን ማለት ነው? አንዱ ከሳር የተሰራ ቤት ነበር። አንዱ ደግሞ ከቆርቆሮ የተሰራ ቤት ነበረን ጣሪያው የቆርቆሮ የሆነና። ጣሪያው ደግሞ የሳር የሆነ ሁለት ቤት ነበረን በልጅነታችን ማለት ነው። ስለዚህ እነዚህ ቤቶች እንግዲህ እንደአስፈላጊነቱ ጣረው ከቆርቆሮ የተሰራው ቤት ይሄኛው ቤት ማለት ነው። በዋናነት እንግዲህ እዚህ እንግዳ ሲመጣ እንግዳ የሚስተናገድበት እኛም ደግሞ እንግዲህ እራት የምንበላበት ምግብ የምንበላበት እና ሲደክመንም ሄደን የምንተኛበት የቤቱ ክፍል ነበረ ማለት ነው። ከሳር የተሰራው ቤት ደግሞ እንዲሁ ምንድነው? የተለያዩ የቤት እቃዎች አሉ እንደ እንስራ። እንደዚሁም ደግሞ እህል እህልን በአንድ ላይ ሰብስበን ለማቆር የሚያገለግለን ወይም ደግሞ እህሉን በአንድ ላይ ሰብስበን ለመያዝ የሚያገለግለን ጎታ የሚባል አለ። ጎታ እንግዲህ ከጭቃ ነው የሚሰራው ውስጡ ክብ የሆነ ነው። ውስጡ ክፍት የሆነ ግን ከጭቃና ከጭድ በጣም እየተቦካ ወደ ላይ እንዲያደርግ ሆኖ። ደልገና አለው ደልገኑ እንግዲህ እንደ ጎማ እንደ መኪና ጎማ ሽክርክር ክብ ነው። ከዚያ አንደኛው ለሌላኛው የሚገጣጠምበት ራሱን የቻለ መገጣጠም ያለው በዚያ ያ ይገጣጠምና ደረገኑ ማለት ነው። ወደ ላይ ከፍ እያለ ያደርጋል ማለት ነው። ስለዚህ እህላችንን የትኛውንም አይነት እህል እንግዲህ እቤታችን ውስጥ የምናስቀምጠው በዚያ በጎታ እየሞላን ይሆናል ማለት ነው። እና ይሄ ሳሩ ቤታችን ምንድነው? ለምን አገልግሎት ይውላል? ቢባል እንደዚህ የቤት እቃዎችን እዚያ ውስጥ በማስቀመጥ እንደገና ደግሞ እህል ጎታዎችም እዚሁ አሳሩሩ ቤት ላይ ይቀመጣሉ ማለት ነው። ዋናው ቤት የሚባለው ደግሞ ጣሪያው ከቆርቆሮ የተሰረው ደግሞ እንግዲህ እንግዳ ሲመጣ የእንግዳ መቀበያ እንደዚሁም ደግሞ ለመኝታ አገልግሎት እረፍት የምንወስድበት እና እንደዚሁም ደግሞ ልዩ ልዩ እንደው በጣም ውድ ናቸው የምንላቸውን ነገሮች የምናስቀምጥበት ይሆናል ማለት ነው። ያ ማለት ልብሶቻችንን በዋናነት እንግዲህ ልብሶቻችንን የት ነው የምናስቀምጠው? ማለት ነው ጣረው ከቆርቆሮው በተሰራው ቤት ይሆናል ማለት ነው። እና በዚህ ልክ እንግዲህ የእለት ምግባያችንንም እዚያው እዚያ ዋናው ጣረው ቆርቆሮ ቤት በማስቀመጥ እራትም የምንበላ እዚያ ነው ምሳም የምንበላ እዚያ ነው ማለት ነው። እና የልጅነት ቤታችን ከእንጨት እና ከጣሪያ እንደዚሁም ከሳር የተዘጋጀ በአይነቱ ልዩ ልጁ አይነት ዲዛይን ያላቸው ቤቶች ነበሩ። ብዙ ጊዜ ግን ግድግዳቸው በጭቃና በ ከጭድ ጭቃው ጭቃውና ጭዱ ተዋህዶ ስለዚህ ያ የተዋህደው ጭቃ የተነሳ ግድግዳው ላይ በመለጠፍ እንዲፀና አድርጎ የሚይዝ ሆኖ የተሰራ ነው

እሺ አመሰግናለሁ እንግዲህ ከምንም በፊት ይህንን አውዲዮ ለምታዳምጡ የሰው ልጆች በሙሉ ሰላም እንዴት አላችሁ። እንደ አላችሁበት አካባቢ ሰዓት አቆጣጠር ማለት ነው እንዴት አደራችሁ እንዴት አረፈዳችሁ እንዴት ዋላችሁ። እንዴት አመሻችሁ በማለት እንግዲህ ጥልቅ የሆነ የሰላምታ ድምፄን እያሰማሁኝ ማለት ነው። እኔ እጅግ በጣም ደህና ነኝ ብዬ የራሴን ደህንነት በዚህ ልክ ካረጋገጡ በኋላ ቃለ መጠይቁ እንደሚከተለው አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል። ወደ ቃለ መጠይቃችን። የትንኝ መረብ ትጠቀማለህ ይላል? እንግዲህ የትንኝ መረብ ሳይሆን መረቡ የትንኝ አይደለም ስለዚህ ምንድነው መሆን ያለበት አሁንም ይሄ አረፍተ ነገሩን እንዲሁ? በትክክል እንግዲህ ቋንቋውን ለመረዳት ማለት ነው። የትንኝ መረብ ሳይሆን መረቡ የትንኝ አይደለም የትንኝ መከላከያ መረብ ነው የተሰራው በሰው ነው። ነገር ግን መረቡ ደግሞ ዋናው አላማው። ትንኝ ለመከላከል ስለሆነ የትንኝ መከላከያ መረብ ተብሎ መስተካከል መቻል አለበት። ስለዚህ የትንኝ መከላከያ መረብ ትጠቀማለህ ተብሎ ቢገለጽ እጅግ በጣም ትርጉም ያለውና የተሟላለት አረፍተ ነገር ስለሚሆን ለዚህ ቃለመጠይቅ ደግሞ ለኔ በቂ መልስ አለኝ ማለት ነው። ስለዚህ እኔም እንግዲህ የትንኝ መከላከያ መረብ እጠቀማለሁ ነው መልሱ። እንግዲህ የትንኝ መከላከያ መረብ ስንል ምን ማለታችን ነው? ትንኝ የምትባለዋ እንግዲህ በራሪ ነፍሳት ናቸው እነዚህ ልዩ ልዩ በራሪ ነፍሳት ናቸው እነዚህ በራሪ ነፍሳት ማለት ነው። ሌሊት እንግዲህ ስንተኛላቸው ማለት ነው እኛ እንቅልፍ ላይ እንደሆን በመምጣት ማለት ነው። የሰውነት ቆዳችንን በቀጥታ በስተው ደማችንን በመምጠት እኛን ይጎዳሉ ማለት ነው። ወይም ደግሞ እንግዲህ በዚህ ሂደት ውስጥ ማለት ነው መርዛማ የሆነ ቫይረሳቸውን ደግሞ ወደ እኛ ሰውነት ውስጥ ለቀው እነሱ ደግሞ የእኛን ደም መጥተው ይሄዳሉ ማለት ነው። ስለዚህ እነዚህ ትንኞቹ እኛ ላይ ይሄንን በማድረግ የተለያየ በሽታ እንዲይዘን ወይም ደግሞ ለተለያዩ በሽታዎች እንድንጋለጥ ሁኔታዎችን በዚህ ልክ እንግዲህ ለእንደነዚህ አይነት በሽታዎች ያጋልጣሉ ማለት ነው። ስለዚህ በትንኝ ተነድፈን በትንኝ ተነግሰን በተለያዩ በሽታዎች እንዳንጎዳ ወይም ደግሞ ህመምተኞች እንዳንሆን ማለት ነው። ትንኞች እኛ ጋር እንዳይደርሱ። ምንድነው? የትንኝ መከላከያ መረብ ወይም ደግሞ የትንኝ መከላከያ ልብስ ወይም መረብ ምኝታ ክፍላችን ላይ በመዘርጋት ትንኞች ወደ እኛ እንዳይደርሱ የሚከላከልልን በመሆኑ ትንኞችን በዚህ የትንኝ መከላከያ መረብ በመከላከል እንግዲህ ተበሽታ ትንኝ አምጪ ትንኝ ወለድ በሽታ ከሆኑ የተለያዩ በሽታዎች ራሳችንን መጠበቅ መከላከል እንችላለን ማለት ነው። እና በተለይ እንግዲህ ይሄ ሞቃታማው የአየር ንብረት አካባቢ ያሉ ሰዎች ማለት ነው ትንኝ በብዛት እንግዲህ ስለሚራባ። በተለያዩ የትንኝ በሽታዎች ሊታመሙ ስለሚችሉ። ብዙሃኖቹ ማለት ነው በዚህ በሽታ እንዳይታመሙ የትንኝ መከላከያ መረብ እየገዙ ምኝታ ክፍላቸው ላይ ያንን በመዘርጋት ይተኛሉ ማለት ነው። እና እንግዲህ በአንድም ይህንን አድርገው ሲተኙ ትንኞቹ ቆዳቸውን አይበሱም ደም አያደርጓቸውም እንደገናም ደግሞ የተለያየ በሽታም በትንኞች አማካኝነት ከሚመጣ በሽታም ራሳቸውን በዚህ ልክ መከላከል ይችላሉ ማለት ነው። እና በዚህ አጋጣሚ አሁን ትንኝ ሲባል ወባንም ያካትታል እና እንግዲህ በወባና በሌሎችም ነፍሳት ማለት ነው በየተነደፍን ጤናችንን የታወክን ሰዎች ሁሉ የምንታወክ ሰዎች ሁሉ እንግዲህ በእንድ አካባቢያችን እንደምንኖርበት አካባቢ በተለይ ትንኞች ባሉበት አካባቢ ማለት ነው። የትንኝ ወይም የወባ መከላከያ መረብ በመዘርጋት ምኝታ ክፍላችን ላይ እንግዲህ አላስፈላጊ የሆነ በነፍሳት ንክሻ በሚመጣ በሽታ እንዳንጎዳ እንዳንጠቃ ወይም በእንደዚህ አይነት በሽታ እንዳንታመም የወባ ወይም የትንኝ መከላከያ መረብ ምኝታ ክፍላችን ላይ በመዘርጋት እነዚህ ትንኞችን እንከላከል የሚል ጠቅለል ያለ መልስ ነው ያለኝ። በዚህ አጋጣሚ ሁላችሁም እንግዲህ ይህንን የትንኝ ወይም የወባ መከላከያ መረብ በቀላሉ በትንሽ ገንዘብ ከገበያ ላይ እየገዛችሁ አድርጋችሁ ምኝታ ክፍላችሁ ላይ በመዘርጋት ይሄንኑ ወባና ትንኝ አምጪ ወለድ የሆኑ በሽታዎችን መከላከል እንደምትችሉ በዚህ አስረግጬ መናገር እፈልጋለሁ ወይም እወዳለሁ ማለት ነው። እና ሁላችንም እንግዲህ በዚህ ልክ ይሄ የወባ መከላከያ የወባ ወይም የትንኝ መከላከያ መረብ እጅግ በጣም ጠቃሚ በመሆኑ ሁላችንም እየገዛን እንጠቀም እላለሁ አመሰግናለሁ።

እሺ አመሰግናለሁ እንግዲህ ከምንም በፊት በአለም ዙሪያ ላላችሁ ይሄን ድምጽ ለምትከታተሉ የሰው ልጆች በሙሉ ማለት ነው ሰላም። እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማው ቃለመጠየቁን እንደሚከተለው አነብና ለቃለ መጠየቁ መልስ እሰጣለሁ ማለት ነው ለቃለ መጠይቃችን የምትወደው ቀለም ምንድነው? ይላል። እንግዲህ ቀለም አይነቶች ብዙ ናቸው። ከነጭ እስከ ጥቁር ድረስ ማለት ነው ሙሉ ሙሉ ሙሉ በሙሉ ነጭ የሆነ ቀለም እና ሙሉ በሙሉ ጥቁር እስከሆነው ቀለም ድረስ ማለት ነው በተለያየ የቀለም ደረጃ ይገለጻሉ። ነጭ ጥቁር ቀይ ቢጫ ደማቅ አረንጓዴ ቀለል ያለ አረንጓዴ እንደዚሁም እያለ በጣም ቀይ ቀላ ያለ ቀይ ደብዘዝ ያለ ቀይ ጠቆር ያለ ነጭ ምናምን አንደት እያልን እንግዲህ በተለያየ መልኩ ቀለማት ልንገልጽ እንችላለን። ስለዚህ እኔ ደግሞ ከእነዚህ ሁሉ የቀለም አይነቶች እንግዲህ ሳየው ደስ የሚለኝም ውስጤንም እንግዲህ በቃ ሳየው ደስ የሚለኝ እንደ አጠቃላይ የቀለም አይነት ማለት ነው። አረንጓዴ ቀለም ነው። ለምን እንደሆነ ባላውቀውም እንግዲህ አረንጓዴ አይነት ቀለም ሳየው ደስ ይለኛል። ከምለብሰው የልብስ አይነት ግን ደግሞ ጠቆር ያለ ቀለም ያለው ልብስ ሲሆን ደስ ይለኛል። ማለት እንግዲህ ቀለሞችን የምንመርጥበት እንደየሁኔታው ነው። ለምሳሌ እኔ አረንጓዴ አይነት ቀለም ያላቸው ዛፎችን ሳይ ደስ ይለኛል ስለዚህ መስኩ አረንጓዴ ሆኖ ሳይሆን ደስ ይለኛል ስለዚህ አረንጓዴ ቀለም በዚህ መልኩ እወዳለሁኝ። ነገር ግን ደግሞ የምለብሳቸው ልብሶች እንዲሁም ደግሞ የምጫማቸው የጫማ አይነቶችም ሊሆን ይችላሉ። ዝሮ ልብስ ስገዛ ደግሞ አረንጓዴ ቀለም ሳይሆን ጠቆር ያለ ቀለም ያላቸው ልብሶችን ደግሞ በጣም እወዳለሁ ማለት ነው። እና እንግዲህ ቀለም የቀለምን የምመርጥበት እንደ ሁኔታው ነው ማለት ነው። ለምሳሌ ወረቀት አለ ስለዚህ ወረቀት እኔ ምን አይነት የቀለም ያለውን ወረቀት ነው የምፈልገው ነጭ ቀለም ያለውን ነጭ ወረቀት ነው የምፈልግ እንጂ። ማነው ቀይ ቀለም አረንጓዴ ቀለም ያለው ወረቀት አልወድም። ነገር ግን ወደ መስክ ሰሄድ ደግሞ መስኩ አረንጓዴ ሆኖ ጫካው አረንጓዴ ሆኖ ሳይሆን ደግሞ ደስ ስለሚለኝ በዚያ ሰዓት ደግሞ አረንጓዴ ቀለም እወዳለሁ ማለት ነው እና እንግዲህ ቀለሞችን የምወድበት ሁኔታው ይለያያል እንጂ እንደየሁኔታው ስለሚለያይ ማለት ነው። የትኛውን ቀለም ብዬ ለመናገር ራሱ ያው እንደሁኔታው ስለሚለያይ ይሄ ነው የሚል መልስ የለኝም ማለት ነው። ነገር ግን እንደ ሁኔታው ስል ለምሳሌ ልብስ ለመግዛት የምለብሰው ልብስ ቀለሙ ጠቆር ያለ ቢሆን እመርጣለሁ እወዳለሁኝ። ጫማም ቢሆን ራሱ ነጭ ጫማ ከምለብስ ይልቅ ጠቆር ያለ ጫማ ብለብስ ይኸው እፈልጋለሁኝ እወዳለሁኝ ማለት ነው። ነገር ግን ጓሮም ሊሆን ይችላል እንደው ወጣ ብዬ ወደ ሜዳ ሳይም ራሱ መስኩ እንደ አጠቃላይ መሬት ማለት ነው። ባረንጓዴ ቀለም ተሸፍና በቃ ሳሩ ቅጠሉ ጫካው ድሩ ሁሉ አረንጓዴ ቀለም ለብሶ ሳየው ደግሞ ደስ ይለኛል ስለዚህ አረንጓዴ ቀለምንም በዚህ መልክ እወደዋለሁ እመርጠዋለሁ ማለት ነው። ከዚህ በተለየ መልኩም ለምሳሌ የቤታችን ቤት አሁን ለምሳሌ ሁሉም ሰው ቤቱን ማለት ነው። ውበቱ እንዲያምርለት ቀለም ይቀባል ስለዚህ ቤቱን ሲቀባ ደግሞ አረንጓዴ ቀለም የተቀባ ቤት ያን ያህል ደስ አይልም ነጭም የተቀባ ደስ አይልም ስለዚህ ደብዘዝ ያለ ሀምራዊ አይነት ቀለም የተቀባ ቤት ደግሞ እጅግ በጣም ደስ ይላል። እና በዚህ ልክ እንግዲህ ሀምራዊ ወይም ደግሞ ቀላ ያለ እንደው ሽሮ መልክ አይነት ያለው ስንድማ አይነት ቀለም ያለው ቤተ ሲሆን ደግሞ እጅግ በጣም ደስ ይላልና። ቀለሞችን የምንወድበት አንደኛውን ከሌላኛው አስበልጠን የምናይበት እይታው ሁኔታው ይለያያል እንጂ ቀለምን ይሄንን ቀለም ብቻ እወዳለሁ የሚል መስፈርት የለኝም እያልሁ ነው ማለት ነው። በሌላ አገላለጽ እንግዲህ የምወዳቸው ቀለሞች እንደሁኔታው አብረው በዚህው ልክ የተለያዩ ናቸው ለማለት ነው ማለት ነው። ስለዚህ ቅድም በገለጹት መልክም ይሁን በሌላ መልኩም ቢሆን ራሱ ማለት ነው። እንግዲህ አንድም አርሶ አደር ማለት ነው በሬ ሲገዛ የበሬው ቀለም ራሱ አሁን አንዳንዶቹ ጥቁር እንዲሆን ይፈልጋሉ አንዳንዶቹ ቀይ እንዲሆን ይፈልጋሉ አንዳንዶቹ ደግሞ ነጭ እንዲሆንላቸው ይፈልጋሉ። አንዳንዶቹ ደግሞ ወይንማ አይነት ቀለም ያለው እንዲሆን ይፈልጋሉ ያ ማለት ምንድነው? አሁን ነጭ ነጭ ቀለሙ ነጭ የሆነ በሬ ክፍሌ አይደለም ይላል አንዳንድ ሰው ማለት እንግዲህ ነጭ በሬ ገዝቶ ቢሄድ ወይ ይታመምበታል ወይ ይሞትበታል ወይ ብቻ ይከሳበታል ብቻ የሆነ ይደርስበታል ማለት ነው። እና በዚህ ልክ እንግዲህ ሁላችንም ማለት ነው። ለምናደርጋቸው እያንዳንዳቸው ስራ ቀለምን መሰረት አድርገን ይሆናል ማለት ነው። እና ቀለም

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም የእግዚአብሔር ለሁላችንም ወሳኝ ነገር ነውና። እንደምትኖሩበት አካባቢ ሰዓት አቆጣጠር ማለት ነው። ሰላም እንዴት አደራችሁ እንዴት አረፈዳችሁ እንዴት ዋላችሁ እንዴት አመሻችሁ በማለት። ጥልቅ የሆነ የሰላምታ ድምፄን እንግዲህ በማሰማት እንደሚከተለው ቃለ መጠይቁን አነብና ለቃለ መጠይቆ መብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቃችን ብስክሌት ትጋልባለህ ይላል? መልሱ አዎ ነው። እንግዲህ ብስክሌት መቼ ትጋልባለህ ብስክሌት እንዴት ትጋልባለህ እንደዚሁም ደግሞ ብስክሌት የምትጋልብበት ዋናው አላማው? ለምንድነው በሚሉና ሌሎችንም ልዩ ልዩ ጥያቄዎችን እያነሳሁ ማለት ነው። በእነዚህ ጥያቄዎች ላይ። ጥልቅ የሆነ ማብራሪያ እሰጣለሁ ማለት ነው። ስለዚህ ወደ ማብራሪያ እሄዳለሁ ማለት ነው። ብስክሌት እንግዲህ ብስክሌት መጋለብ ማለት ምናልባት ብስክሌት ያለው ሰው የራሱ ብስክሌት ተጠቅሞ። እንግዲህ አስፋልት በአስፋልት ሊሆን ይችላል ወይም ደግሞ ኳስ ሜዳ ላይ ሊሆን ይችላል ወይም ደግሞ ብቻ ምቾት ባለው ቦታ ላይ የሆነ ሳይክሏን ተጠቅሞ ሳይክሏን መጋለብ ማለት ነው። ሳይክሏን ማሽከርከር በማለት በእግሩ ፔዳሏን እየመታ ወደፊት እንግዲህ በሁለት እግሯ ሳይክሏ ትሽከረክራለች ማለት ነው። ስለዚህ ሳይክልን ፔዳሏን እየመታ ወደፊት በሁለት እግሮቿ እንዲተሽከረከርለት ማድረግ እና በዚህም ደግሞ እሱ ደግሞ ሳይክሏ ላይ ወጥቶ እንግዲህ ያው መዝናናት ይዝናናል ማለት ነው። እና ብስክሌት ስጋልብ እኔ ብዙ ጊዜ የራሴ ብስክሌት ስለሌለኝ ወደ ኳስ ሜዳ በመሄድ። ብስክሌት እየያዙ እየመጡ ለዚህ አላማ ብለው የሚያከራዩ ሰዎች አሉ። ማለት በሰአት በደቂቃ ሳንቲም ይከፈላቸውና ብር ይሰጣቸውና ስለዚህ። በሰላሳ ደቂቃ አርባ ብር ሃምሳ ብር ሊሆን ይችላል እንደየቀኑ ይለያያል ዞሮ ዞሮ ብር በመክፈል ማለት ነው። የሳይክል እንግዲህ በስታዲየሙ ዙሪያ ማለት ነው ራሱን የቻለ የሳይክል ማሽከርከሪያ ቦታ አለ። ስለዚህ ሳይክሏን እየጋለፉኝ ማለት ነው። ራሴንም አዝናናለሁኝ ስፖርታዊ እንቅስቃሴ እንሰራለሁ ማለት ነው። እና ሳይክልን የምጋልብበት ዋናው አላማው አንድም ራሴን ለማዝናናት ነው። ሁለትም ደግሞ ስፖርታዊ እንቅስቃሴ በዚሁ አጋጣሚ እየሰራሁ ነው ማለት ነው። ምክንያቱም አንድም ሳይክሏን ስጋልብ እንግዲህ ሳይክል ባላንስ ካልጠበቁላት ማለት የራሴን ባላንስ ካልጠበቁኝ ትጥለኛለች ስለዚህ። ባላንሴን ጠብቄ እንደዚሁም ደግሞ ፔዳሉን በመርገጥ በኩል እግሬ የሆነ ስለሚንቀሳቀስ ማለት ነው። በዚህ አጋጣሚም ስፖርታዊ እንቅስቃሴ እያደረኩ ነው ማለት ነው። እና የምጋልብበት ዋናው አላማው ስፖርታዊ እንቅስቃሴ ለማድረግ ነው ራሴን ለማዝናናት ነው። ከድብርት ነፃ ለመሆን ነው እንደዚሁም ደግሞ እንግዲህ ጊዜ ለማሳለፍ እጠቀምበታለሁ ማለት ነው። ስለዚህ ብስክሌት የምጋልብበት ዋና አላማ ይሄ ሲሆን። ብስክሌት እንዴት ትጋልባለህ? ለሚለው ደግሞ እንግዲህ ብስክሌት ካላቸው ሰዎች ሳንቲም በመስጠት ተከራይቼ ነው የምጋልፍ ማለት ነው። እንጂ እኔ እንኳን ሳይክል የለኝም። እንግዲህ አሁን ባለውበት ደረጃ ሳይክል ስለሌለኝ ሳይክል እያከራዩ የሚያጋልቡ ሰዎችን የነሱን ሳይክል እንግዲህ ተከራይቼ ማለት ነው። ለአንድ ሰዓት ሊሆን ይችላል ለሰላሳ ደቂቃ ሊሆን ይችላል ብቻ እንደአስፈላጊነቱ እንግዲህ ከእነሱ ሳይክል ተከራይቼ እጋልባለሁ ማለት ነው። የምጋልበውም እንግዲህ አንዳንዴ ብዙ ጊዜ ኳስ ሜዳ ዙሪያ ባለው መዝናኛ ነው። አንዳንዴ ደግሞ ምናልባት እንግዳ አፋጣኝ በጣም ፈጣን የሆነ ፍጥነት የሚጠይቅ አይነት መልእክት ነገር ሲኖርም እንደዚሁ ሳይክል እንግዲህ ኮንትራት ይዝና ያችን ሳይክል ተከራይቼ በቀጥታ እየበረርኩ እሄድና። በጣም በፍጥነት እየጋለብኳት እሄድና እና መልእክቱን ወይም ደግሞ ብቻ የታዘዝኩትን ጉዳይ ፈጽሜ ተመልሼ እመጣለሁ ማለት ነው። ስለዚህ በየትኛውም አንግል ይሁን እንግዲህ ምንድነው? ሳይክልን እጋልባለሁኝ ስጋልብም ምንድነው ከድብርት ነፃ ለመሆን ስፖርታዊ እንቅስቃሴ ለማድረግ እንደዚሁም ደግሞ ለመዝናናት ይሆናል ማለት ነው። እና እንደው በዚህ አጋጣሚ ሳይክል መጋለብ እጅግ በጣም ነው የሚያስደስት እጅግ በጣም ደስ ይላል። እና ሁላችንም ቢሆን ማለት ነው። ሳይክል እንግዲህ ባይኖረንም እንኳን በቀላሉ በትናንሽ ብር በአስር ብር በአምስት ብር ራሱ እየተከራየን መለማመድ መልመድ እንችላለን። ማለትም እንግዲህ ትንንሽ ሳንቲም እያስከፈሉ የሚያለማምዱ ልጆች ራሱ ስላሉ እነሱ ጋር እያሄድን ቢያንስ ከሳምንት ሁለት ቀን ሊሆን ይችላል ወይ ሶስት ቀን። ወይም ከሳምንት አንድ ቀንም ሊሆን ይችላል ብቻ እቅድና ፕሮግራም ይዘና በዚህ እቅድና ፕሮግራም መሰረት ማለት ነው። ሳይክል የመንዳት ለምምድ ብናደርግ ሁላችንም ጥሩ ነው። ለስፖርትም ጥሩ ስለሆነ እንደዚሁም ደግሞ ድብርት ሲዘንም ለመዝናናት ስለምንጠቀምበት መዝናኛነቱም ጥሩ ነው። ስፖርታዊ እንቅስቃሴ የሚሰጠው ጠቀሜታም ጥሩ ነው

እሺ አመሰግናለሁ። እንግዲህ ይሄን አውዲዮ ለምታዳምጡ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር ማለት ነው ሰላም እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እንዴት አመሻችሁ? በማለት የከበረና ጥልቅ የሆነ ልባዊ የሰላምታ ድምፄን እያሰማሁ ማለት ነው ቃለመጠይቁ እንደሚከተለው በማንበብ ለቃለ መጠይቁ መልስ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ አይደለሁ። ወተት ትጠጣለህ? ይላል። እንዴ በሚገባ ነዋ መልሱ። ምክንያቱም እንግዲህ እኛ ኢትዮጵያውያን ስንባል እንግዲህ ሁሉም ማለት ይቻላል እንደው ሰባ ሰማንያ ፐርሰንት የሚሆነው ማህበረሰብ ወተት ላም የሌለው ሰው የለም። ስለዚህ ላም ያለው ሁሉ ደግሞ እንግዲህ ምናልባትም ወተት እንግዲህ ወተት እና የወተት ተዋጽኦን ሁሉም ይጠቀማል ማለት ይቻላል። ነገር ግን በአንዳንድ በተለየ ኬዝ ምናልባት ወተት የማይጠቀሙ ሰዎች ሊኖሩ ይችላሉ። እኔ እንግዲህ በህይወቴ ያየኋቸው ሰዎችም ስላሉ ማለት ነው። ወተት እና የወተት ተዋጽኦን ጭራሽ በአፋቸው ተጠቅሞ የማያውቁ ሰዎችን ስለማውቅ ነው። እና ዞሮ ዞሮ ግን ወተት እኔ ለራሴ እጠጣለሁ ነው። ምክንያቱም ወተት እንግዲህ እንደሚታወቀው እጅግ በጣም ጥሩና ገንቢ የሆነ ተፈጥሮአዊ ስጦታችን ነው። እንግዲህ ላሞች ማለት ነው በተለይ እኛ አካባቢ የላም ወተት ብቻ ነው የምንጠቀመው። ጨ ምናልባት እንግዲህ ወደተለያዩ ተለያዩ ክልሎች ስንሄድ ለምሳሌ አፋር ክልል እንግዲህ የአፋር ክልል ውስጥ ላም ያን ያህል የለም። በላም ምትክ ይልቅ ግመል ነው ያለው የግመል ወተት ይጠጣሉ የሚባል መረጃ ነው ያለኝ። እኔ እኳ በአይኔ ሲጠቀሙት አላየሁም። ዞሮ ዞሮ ግን እንደሚጠቀሙት ነው ያለው መረጃ ያለን። እንደዚሁም ደግሞ ልዩ ልዩ የኢትዮጵያ አካባቢዎች ማለት ነው የፍየል ወተት ሁሉ እንደሚጠቀሙ ይኸው መረጃው አለን። ዞሮ ግን እንደ አማራ ክልል ማለት ነው እንደኛ አካባቢ ወተት ሲባል የላም ወተት ብቻ ነው የምንጠቀመው ማለት ነው። ከዛ ውጭ አንጠቀምም። ስለዚህ የላም ላም ደግሞ ምንድን ናት? ምናልባትም እንግዲህ የፈረንጅ ላም ልትሆን ትችላለች ወይም የሀበሻ ላም ልትሆን ትችላለች። የሀበሻና የፈረንጅ ያስባላቸው ዝርያቸው ነው። ዝርያቸው እነዚህ የፈረንጅ ላሞች የምንላቸው በጣም ግታቸው ትልልቅ ነው፣ አንድ ጊዜ እስከ አስራ አንድ ሊትር ወተት ራሱ ይታለባቸዋል። የሀበሻ የሚባሉት ደግሞ ወተታቸውም ግታቸውም መጠነኛ ነው። የሚሰጡት የወተ ምርትም አነስተኛ ነው ማለት ነው። ስለዚህ ዞሮ ዞሮ የትኞች ላም ይሁኑ ምንድነው እናልባቸዋለን ጥጃ ሲወልዱ ማለት ነው። ተዚያ የተወሰነውን ለጥጃው እንዲጠባ እናደርግና ከዚያ ግን እኛ ስልሳ ሰባት ፐርሰንት የሚሆነውን የግቱን ወተቱን እኛ እናልፍና አልበነው ወተቱን እንግዲህ እንደአስፈላጊነቱ በርጎ እርጎ ሊሆን ይችላል እንደ አጠቃላይ የወተት ተዋጽኦ የሚባሉት እርጎ፣ አይብ፣ አጓት፣ ቅቤ የሚባሉት ሁሉ እነዚህ ሁሉ ምንድን ናቸው? የወተት ተዋጽኦ ናቸው። እና እነዚህን የወተት ተዋጽኦ እንግዲህ እንደአስፈላጊነቱ እንጠቀማቸዋለን ማለት ነው። እና እኔ ወተት እንግዲህ ብዙ ጊዜ እንደው ጾም ካልሆነ በስተቀር ወተት ብጠጣ እጅግ በጣም ደስ ይለኛል። በተለይ በተለይ ቁርስ ሰዓት ማለት ነው። ወተት የተፈላ ተፈልቶ የሞቀ ወተት ማለት ነው። የተፈላ ወተት በቃ እጅግ በጣም ነው የሚመቸኝ። አንድ ሁለት ስኳር ማኪያ ይደረግበት እና በአንድ ብርጭቆ ወተት ከዚያ በኋላ ከአንድ ዳቦ ጋራ ቁርሴን ስበላ በቃ ቀኑ ራሱ ፍንትው ብሎ ብሩህ ሆኖልኝ ነው የሚውለው። ስለዚህ በተለይ ደግሞ እንግዲህ ይሄንን ወተት ማለት ነው አዋቂዎች ብቻ ሳይሆን ህፃናትም መመገብ እንዳለባቸው፣ መጠጣት እንዳለባቸው በተለያዩ የጤና ባለሙያዎች ሁሌ እንግዲህ በተለያዩ መድረኮች ይነገራል። ምክንያቱም ልጆች አስተሳሰባቸው ብሩህ የሆኑ እንዲሆኑ እንደዚሁም ደግሞ እድገታቸው ራሱ የተስተካከለና ጤናማ ሆነው እንዲያድጉ ልጆቻችሁን በተለይ ህፃናትን ወተት አልመዷቸው፣ ወተት እየጠጡ ይደጉ፣ የእናት ወተት ብቻውን በቂ አይደለምና የላም ወተትም ንጹህ የሆነ የላም ወተት ተፈልቶ የቀዘቀዘው ወተት ለህፃናት በመስጠት የህፃናትን ጤንነት በዚህ ልክ ተንከባከቡ ጠብቁ እየተባለ ሁልጊዜ በተለያዩ ሚዲያዎች ማለት ነው ይነገራል። በባለሙያዎችም በጤና ባለሙያዎችም ሁሌም ቢሆን ይነገረናል። ስለዚህ ይሄ ማለት ምን ማለት ነው እንግዲህ ወተትን በተከታታይ የሚጠቀም ሰው ምን ያህል ጤናው የተስተካከለ እንደሆነ በቀላሉ ከዚህ ሀሳብ መረዳት እንችላለን ማለት ነው። እና ወተትን እንግዲህ ሁላችንም ቢሆን ማለት ነው በቀላሉ በትንሽ ሳንቲም በሃያ ብር በሰላሳ ብር ሊሆን ይችላል እየገዛነ ያለን ከላሞዎቻችን እያለነ በዚሁ ቤታችን እንጠቀም፣ የሌለን ደግሞ እንደዚሁ ወተት እየሸጡ የሚተዳደሩ ግለሰቦች ስላሉ ከእነሱ እየገዛነ ወተት እንግዲህ በተለይ ቁርስ ሰዓት ላይ ብንጠቀም እጅግ በጣም ለጤንነታችን ጥሩ ነው እውላለሁ። አመሰግናለሁ።

እሺ ይህ ድምጽ የሚሰማችሁ ባለም ዙሪያ ያላቸው የሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር ማለት ነው። እንዴት አደራችሁ እንደምን አረፈዳችሁ እንዴት ዋላችሁ እንዴት አመሻችሁ በማለት ከልብ የመነጨ የሰላምታ ድምፄን እያሰማሁ። ቃለመጠይቁ እንደሚከተለው በማንበብ ለቃለ መጠየቁ ማብራሪያ የምሰጥ ይሆናል ማለት ነው። የሸክላ እቃዎች ትጠቀማለህ ይላል እንዴ በሚገባ ነዎ ነው መልሱ ምክንያቱም? ማንም ሰው ቢሆን ራሱ ማለት ነው በቀን እለት በእለት ባለው የህይወት ጉዞ ውስጥ የሸክላ እቃዎችን ሳይጠቀም የሚውልበት ጊዜ መቼም ቢሆን ፈጽሞ አይታሰብም አይኖርምም። ያም ማለት ምን ማለት ነው? እንግዲህ ሁላችንም ማለት ነው እቤታችንም ሊሆን ይችላል ወይም ደግሞ እንግዲህ ውጭ ላይም ሊሆን ይችላል በምናደርጋቸው የእለት ተእለት እንቅስቃሴዎቻችን የሸክላ ውጤቶች የሆኑ እቃዎችን ሳንጠቀም የምንውልበት ቀን አይኖርም ተብሎ ፍጹም ስለሚታሰብ ማለት ነው። ለምሳሌ አሁን ውሃ ስንጠጣ ሊሆን ይችላል ለምሳሌ እንግዲህ በሸክላ አቃ ውሃ ልንጠቀም እንችላለን። ወይም ደግሞ ለምሳሌ ቡና ብንጠጣ ራሱ ይሄ ቡና ማለት ነው። እንግዲህ በመጀመሪያ ደረጃ የሚፈለው የቡና የቡና የሚፈለው ማለት ነው ከሸክላ በተሰራ ጀበና በምትባል የሸክላ ስሪት ውጤት በሆነች እቃ ነው ማለት ነው። ቡናውንም ቢሆን ራሱ የምንጠጣው ስኒ የሚባል ነው ይሄ ስኒ። ብዙ ጊዜ የቻይና ሸክላ ይባላል ነገር ግን ስሪቱ ምንም ይሁን ምን የሸክላ ውጤት ነው። ስለዚህ ቡናም ስንጠጣ ቢሆን ራሱ እንግዲህ ስኒ ነው በስኒ እንግዲህ ስኒ ደግሞ ስሪቱ የሸክላ አቃ በመሆኑ ሸክላን እየተጠቀምን ነው ማለት ነው። በሌላ መልኩም እንግዲህ ወጥ የተለየዩ ወጦች እንግዲህ በስለው ለመግብነት የሚቀርቡት ጊዜ ማለት ነው። የሸክላ ዲስቶችን ተጠቅመን ነው እኛ አንድ ሀገራችን እንደ ኢትዮጵያ ምናልባት አንዳንድ ቤቶች ላይ የብረት ድስት ልንጠቀም እንችላለን የሚጠቀሙ ሰዎችም ስላሉ ማለት ነው። ነገር ግን ብዙ ጊዜ ማለት ነው የሸክላ እቃዎች ናቸው አሁን ምግብን ለማብሰል የምንጠቀማቸው የሸክላ እቃዎች ናቸው በብዛት ማለት ነው። እና እንደው እንደ አጠቃላይ ምንድነው የሸክላ እቃዎችን የማንጠቀምበት ሁኔታና ጊዜ ወይም አካባቢ ፍጹም የለም። ማለትም የኛ የእለት ተእለት የህይወት እንቅስቃሴያችን ሁሉ በሸክላ እቃዎች ላይ ጥገኛ የሆንን ሰዎች ነን ማለት ነው። እና የሸክላ እቃዎችን በየትኛውም ጊዜ በየትኛውም አጋጣሚ እንዲሁ በብዛት ማለት ነው። የምንጠቀማቸው የቤት እና እንደዚሁም ደግሞ ውጭ ላይም ቢሆን የምንጠቀማቸው ቁሳቁሶች ናቸው የሚል መልስ ነው። ያለኝ በአጠቃላይ ማለት ነው ለምሳሌ ቅድም ገልጨዋለሁ አንዱ ቡና ስንጠቀም በቡና እንግዲህ የሚፈላውም ቡናውም የሚጠጣውም በሸክላ እቃ ነው። ብያለሁኝ ከዚህም በተጨማሪ ለምሳሌ ወተት እንግዲህ ተፈልቶ የሚፈላው አንድም በሸክላ አቃ ነው። ከተፈላ በኋላ ራሱ እንግዲህ ወተትን የምንጠጣው ከተማ ላይ ያለንን ሰዎች ምናልባት በብርጭቆ ልንጠቀም እንችላለን ነገር ግን ወደ ገጠሩ ስንወጣ ግን ጽዋ የሚባል የሸክላ እቃ ውጤት አለ በዚያ ነው። እንግዲህ ወተትን የምንጠጣው ስለዚህ ሸክላ ማለት ነው በእያንዳንዱ እንቅስቃሴያችን ላይ ትልቅ አስተዋጽኦ ያደርጋል ማለት ነው ወይም ደግሞ ትልቅ ሚና አለው ማለት ነው። ሌላውም ወጥ ለማብሰልም ቢሆን እንግዲህ ጥሬ ለመቀቀልም ቢሆን ራሱ አሁን ጥሬ ለመቀቀል የትኛውንም አይነት የሚበስል ነገርን ለማዘጋጀት እንግዲህ ብዙ ጊዜ እቃዎቹ ከምን የተሰሩ ናቸው ማለት ነው ከሸክላ የተሰሩ ናቸው ማለት ነው። ለምሳሌ ቶፋ የሚባል አለ ጋን የሚባል አለ እንስራ የሚባል አለ እንደዚሁም ገንቦ የምትባል እቃዎች የቤት እቃዎች አሉ። እነዚህ ሁሉ እቃዎች እነዚህም ሌሎችም ያልጠራኋቸው እቃዎች አሉ እነዚህ ሁሉ ምንድነው? ስሪታቸው ሸክላ ነው። ስለዚህ ሸክላ የሸክላ ውጤት የሆኑ እቃዎችን የማንጠቀምበት ሁኔታ ምንም አይነት ታምር የለም። አምሳ ፐርሰንት የሚሆነው የቤት እቃችን ስሪቱ የሸክላ ነው ይህም ደግሞ እለት በእለት በምናደርገው እንቅስቃሴያችን ሁሉ እነዚህ የሸክላ እቃዎች እንድንጠቀም ያስገድደናል ማለት ነው። ለምሳሌ እናቶቻችን ላይ እናቶቻችን ገጠር ላይ ማለት ነው በገጠሩ አካባቢ የሚኖሩ እናቶቻችን ውሃን እንግዲህ የሚቀዱት በሸክላ ነው። ውሃውን ደግሞ የሚያጠራቅሙትም ጋን በሚባለው የሸክላ እቃ ውጤት ተበው

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም ወሳኝ ነገር ነውና። ይህ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ማለት ነው። እንደምትኖሩበት አካባቢ ሰዓት አቆጣጠር እንዴት አደራችሁ እንዴት አረፈዳችሁ እንዴትስ ዋላችሁ እንዴት አመሻችሁ በማለት። ከልብ የመነጨ የሰላምታ ድምፄን እያሰማው ቃለመጠየቁ እንደሚከተለው በማንበብ ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃለ መጠይቁ እሄዳለሁኝ። የተበላሸ ነገር ማስተካከል ትችላለህ ይላል? መልሱ አዎ በሚገባ እንጂ ነው። ያ ማለት ምን ማለት ነው እንግዲህ? ነገሮቹን ሁሉ እንግዲህ ቤት ውስጥ የገዛዋቸው የቤት እቃዎች ሊሆኑ ይችላሉ የቢሮ እቃዎች ሊሆኑ ይችላሉ። ብቻ በየትኛውም አጋጣሚ እንግዲህ። ለተለየ አገልግሎት ብዬ የገዛኋቸው እቃዎች እንግዲህ በሆን ብሎ ሊሆን ይችላል ወይም ደግሞ። ባልታሰበ ሁኔታ ሊበላሹ ወይም ደግሞ እንግዲህ ከጥቅም ውጭ ሊሆኑ ወይም ደግሞ። በትክክል የተ አሰበላቸውን አላማ ላይሰሩ ይችላሉ ማለት ትክክለኛ የ የታቀደላቸውን ስራ። ላይሰሩ ይችላሉ ብልሽት ስለተከሰተባቸው ወይም ብልሽት ስለተፈጠረባቸው ማለት ነው። እንግዲህ እነዚያ ነገሮች ላይሰሩ ይችላሉ ማለት ነው። በዚህን ጊዜ እንግዲህ እነዚህ ነገሮች ስለተበላሹ። አውጥቶ በቆሻሻ መልክ ሞወርወር ሳይሆን ወይም ደግሞ ማቃጠል ሳይሆን ወይም ደግሞ አውጥቶ መቁረ ጉድጓድ ውስጥ መክተት ወይም መቅበር ሳይሆን እንግዲህ እነዚህ የተበላሹ ነገሮች በመጀመሪያ ደረጃ እንግዲህ ጥገና ቢደረግላቸው ወይም ደግሞ የማስተካከል ስራ ቢደረግላቸው። እነዚህ ነገሮች የሚስተካከሉና እንግዲህ ስራ መስራት የሚችሉ ወይም ደግሞ አገልግሎት መስጠት የሚችሉ ናቸው ወይ የሚለውን በደንብ አጢኖ ማየት ያስፈልጋል ማለት ነው። እና ለምሳሌ የትኛውም አይነት የቤት እቃችን ይሁን። እንግዲህ ሊበላሽብን ይችላል ሊሰበርብን ይችላል ወይም ደግሞ እንግዲህ እንደ አስፈላጊነቱ እንግዲህ የተወሰነ ክፍሉ ብቻ ሊጎዳ ይችላል ማለት ነው እና በዚህ ሰዓት። እንደዚህ ሆነ ብለን ዝም ብለን አውጥተን እንግዲህ በቆሻሻ መልክ ምንወረውረው መሆን የለበትም ለምንድን? ይህንን ስናደርግ አንድም አካባቢን ለተለያዩ ቆሻሻዎች እያጋለጥን ነው ማለት ነው የቆሻሻ መጠላቀም እያደረግን ነው ማለት ነው። ሁለትም ደግሞ አላስፈላጊ የሀብት ብክነት እያመጣን ነው ማለት ነው። ማለትም እንግዲህ ይሄንን እቃ ትላንት ገዝቼው ዛሬ ተሰበረ። ነገ ደግሞ እንደዚሁ እሱን ለመተካት አዲስ እቃ ገዛለው ተመልሶ ይሰበራል ማለት ነው ስለዚህ። በፊት መደረግ ያለበት ቅድመ ጥንቃቄ እቃዎቹ እንዳይበላሹ እንዳይሰበሩ በትክክል ስራቸውን ብቻ እንዲሰሩ አድርጎ በዚህ ልክ ቅድመ ጥንቃቄ አድርጎ መጠቀም አንዱ የመጀመሪያው መስፈርት ይሆናል ማለት ነው። ነገር ግን ይሄ ሳይሆን ቀርቶ ነገሩ እቃዎቻችን ወይም ደግሞ እንግዲህ የቤት የቤት እቃዎችም ሊሆን ይችላሉ የቢሮ እቃዎችም ሊሆን ይችላሉ። ምንም ያህል ጥንቃቄ ብናደርግላቸውም እንኳን ባልታሰበ ሁኔታ እና ባልታሰበ ጊዜ። እንግዲህ ሊሰበሩ ወይም ጉዳት ሊደርስባቸው ይችላል በዚህን ጊዜ እንግዲህ ጉዳት ደረሰባቸው ወይም ተሰበሩ ወይም ተበላሹ ብለናል በቀጥታ ዝም ብለን አውጥተን መወርወር ሳይሆን ምኑ ነው የተበላሸው? ይሄ የተበላሸውን የአንዱን ክፍል ብቻ በደንብ ለይቶ የተበላሸውን ክፍል ብቻ ለይቶ በማወቅ ማለት ነው። አስፈላጊውን ጥገናና ወይም ደግሞ አስፈላጊውን የማስተካከያ ስራ ተደርጎለት። በትክክል እንግዲህ የቀድሞ አገልግሎቱን እንዲሰጥ ማድረግ። ሌላኛው ሁለተኛው አማራጭ ይሆናል ማለት ነው ስለዚህ። ነገሮች ሁሉ ተበላሽተው ነው መወርወር የለባቸውም ከተቻለ እዚሁ ማስተካከል። ካልተቻለ ደግሞ የተበላሸውን ክፍል ብቻ። በማውጣት ሌላ እሱን የሚተካ ሌላ እንትን በመግዛት ያንን ገጥሞ በትክክል ገጥሞ እንግዲህ ሙሉ በሙሉ ወይ ከመውደቅ በማ በማዳን ማለት ነው። ስራውን እንዲሰራ ማድረግ ሌላኛው አማራጭ ይሆናል ማለት ነው። እና በዚህ መሰረት አሁን ለምሳሌ እኔ ኮምፒውተሬ አልሰራም ሊለኝ ይችላል የሆነ ሰዓት እንደዚሁም ለምሳሌ አምፖሉ የቤቱ አምፖል። አልሰራም ሊል ይችላል ወይም ደግሞ። ምንድን? ለምሳሌ አንድ መቆፈሪያ ድዋማ አለኝ ይሄ አድዋማ ለምሳሌ እየቆፈርኩ እያለ ሊሰበር ይችላል ተሰበረ ብዬ ግን አልወረውረውም ይሄንን አድዋማ። የት ወስደዋለሁ ማለት ነው። ብረት የሚበይዱ እጋ ወስድና ብረቱ እንዲበየድና ተመልሶ እንደ በፊቱ ጤናማ ሆኖ እንዲሰራ ወይም ደግሞ ጥንካሬውን የበፊቱን ጥንካሬ እንዲያገኝ ተደርጎ እብረት የሚበይዱት ጋር ተህዶ ብረቱ ይበየድና ተመልሶ የስራ አገልግሎት ይሰጣል ማለት ነው። ወይም ሌሎቹንም እንደዚሁ ብናይ ልዩ ልዩ እንግዲህ ቤት ውስጥ የምንገለገልባቸው እቃዎች ለምሳሌ። እንደ ብረት ድስት ሊሆን ይችላል እንግዲህ እነዚህ ሁሉ ምንድነው ጥገና ተደርቁላቸው መስራት ይችላሉ ማለት ነው

እሺ አመሰግናለሁ እንግዲህ በአለም ዙሪያ ያላችሁ ይህንን አውዲዮ ለምትከታተሉ የሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር ማለት ነው። እንዴት አደራችሁ እንደምን አረፈዳችሁ እንዴትስ ዋላችሁ እንዴት አመሻችሁ በማለት ከልብ የመነጨ የሰላምታ ድምፄን እያሰማሁ እንደሚከተለው ቃለ መጠይቁን አነብና። ለቃለ መጠይቁ እንግዲህ ማብራሪያ የምሰጥ ይሆናል ማለት ነው ወደ ቃለመጠይቁ አዳለሁ። አቧራ ችግር ይፈጥርብሃል ይላል? አዎ ነው መልሱ እንግዲህ አቧራ ስንል ምን ማለታችን ነው? መሬት ላይ ከመሬት ላይ የሚነሳ በነፋስ አማካኝነት ማለት ነው ከመሬት ላይ። የአፈር ቡናኝ ሊሆን ይችላል። የትኛውም አይነት ቆሻሻ ነገር በቃ ከእንስሳት ጽዳጅ ሊሆን ይችላል የሰው ጽዳጅ ሊሆን ይችላል የመሬት አፈሩ ቡናኙ ሊሆን ይችላል። እንደዚሁም የተለያዩ እንግዲህ ምንድነው የተለያዩ ቆሻሻዎች ማለት ነው? ከመሬት ላይ። ወደ ላይ በነፋስ አማካኝነት ይነሱና እጅግ በጣም ጥቃቅን ከመሆናቸው አንፃር እንግዲህ በአይን ሊታዩም ላይታዩም ይችላሉ። ስለዚህ ወደ ላይ። በነፋስ አማካኝነት ወደ ላይ ይነሱና እንግዲህ አየር እኛ ደግሞ ሰዎች ማለት ነው አየር ስናስወጣና ስናስገባ ወይም አየር ስንተነፍስ ማለት ነው። እነዚህን አቧራዎች አብረን እንግዲህ ወደ ውስጥ እናስገባቸዋለን። እንደዚሁም ደግሞ ወደ ውጭ ስንተነፍስም አብረው እንግዲህ ወደ ውስጥ አየር ስናስገባ ከአየሩ ጋራ አብረው ወደ ልዩ ልዩ የሰውነት ክፍላችን ውስጥ ይገባሉ ማለት ነው። ከገቡ በኋላ እንግዲህ አቧራ ቆሻሻው የትኛውም አይነት ባክቴሪያ ሊሆን ይችላል እንግዲህ ቫይረስም ባክቴሪያም ሊሆን ይችላል። በዚህ በአቧራው አማካኝነት አብሮ ተዋህዶ ወይም ተቀላቅሎ አየር ስናስገባና ስናስወጣ እንግዲህ አብሮ ወደ ሰውነታችን ውስጥ ይገባና። በአፍንጫችን ወይም በአፋችን አማካኝነት አብሮ ያልፍና እንግዲህ ሰውነታችን ውስጥ ልዩ ልዩ አይነት እንግዲህ በሽታ አምጪ ተዋስያንን እንዲፈጠሩ እንዲራቡ በማድረግ ማለት ነው። የጤና ሁከት እንዲፈጠርብን ያደርጋል ማለት ነው። እና ከዚያ በኋላ ምንድነው እንግዲህ ያአቧራ ሰውነታችን ውስጥ ገብቶ በአቧራው አማካኝነት በነፋሱ አማካኝነት ይሄ የተለያዩ ጀርሞች ቫይረሶች ወይም ደግሞ ልዩ ልዩ አየር ወለድ በሽታዎች ማለት ነው ወደ ሰውነታችን ውስጥ ይገቡና። እንደ ጉንፋን አይነት በሽታ ሌሎችም እንግዲህ የሳንባ በሽታ የጨጓራ በሽታ ልዩ ልዩ አይነት እንግዲህ በሽታዎችን። በሽታ አምጪ ተዋሲያንን ያው ሰውነታችን ውስጥ እንዲራቡ ያደርግና ከዚያ በኋላ እነዚህ በሽታዎች ደግሞ ከተራቡ በኋላ እንግዲህ ጤናችን ላይ ከፍተኛ የሆነ ሁከት በማስነሳት ማለት ነው። ልዩ ልዩ የሰውነት ክፍሎቻችን። ስራቸውን ማለት ነው በትክክል እንዳይሰሩ በማወቅ በመበጥበጥ በመረበሽ ጤናችን የታወከ እንዲሆን ያደርጋሉ ማለት ነው። ስለዚህ እነዚህ አቧራ ይሄ አቧራ የምንለው ማለት ነው። በዚህ ልክ ሰው ህይወት ላይ ወይም ደግሞ አንድ ሰው ጤና ላይ በዚህ ልክ እንግዲህ ችግር የሚያመጣ በመሆኑ ለኔ ብቻ ሳይሆን እንደ አጠቃላይ ለሰው ልጅ አቧራ እንግዲህ ለጤና ቀውስ ነው ማለት ነው። ይሄም ስል እንግዲህ እስካሁን የሰጠሁት ማብራሪያ ግልጽ ነው ይመስለኛል። በግልጽ ሀሳቡን መረዳት ለሚችል ሰው በቀላሉ ለማስረዳት ሞክሬያለሁ። ይሄ ማለት ምንድነው? እነዚህ አየር ወለድ በሽታዎች አየር ወለድ በሽታ ስንል ምንድነው? በአየር አማካኝነት የሚመጡ በሽታዎች ማለት ነው። ያ ማለት ደግሞ አየር ወደ ሰውነታችን ወደ ውስጥ ስናስገባ አብረው ከነፋሱ ጋር ወይም ከአየሩ ጋር አብረው ተቀላቅለው። በአፍና በአፍንጫችን ይገቡና ከዚያ በኋላ ምቾት ምቹ የሆነ ኢንቫይሮመንት ሲፈጠርላቸው እዚያ ላይ እንግዲህ እዚያ አካባቢ ላይ ራሳቸውን በማራባት በማባዛት በማሳደግ። ሰውነታችን ላይ የተለያዩ በሽታዎች በሽታ እንዲከሰት ያደርጋሉ ማለት ነው። ስለዚህ በዚህ በሽታ አማካኝነት እኛ ደግሞ እንታመማለን ጤናችን ይቃወሳል ማለት ነው። ከዛ በኋላ መጨረሻው እኛ እንግዲህ አቅመ ደካማ መሆንና ለተለያዩ በሽታዎች የምንጋለጥ ይሆናል ማለት ነው። እና እንደ አጠቃላይ አቧራ እኔ የግል ጤናዬ ላይ ችግር ይፈጥርብኛል ነው። መልሱ ለኔ ብቻ ሳይሆን ለማንም ሰው ቢሆን አቧራ እንግዲህ ከአቧራ የሚገኝ ጥቅም የለም። አቧራ በአፍም በአፍንጫችንም በልዩ ልዩ የሰውነት ክፍሎቻችን ላይ ሲያርፍ በሽታ ነው ሊያመጣ የሚችል እንጂ ሌላ ምንም የለውም። እና ብዙ ጊዜ እንግዲህ አቧራ በሚነሳበት ሰዓት በቻልነው መጠን ማለት ነው። ንጹህ አየር ለመውሰድ እንደ ማስክ አይነት ነገር አፍንጫችንና አፋችንን ላይ በመጠቀም አቧራ እንግዲህ ከአቧራ ጋር የተዋሃዱ ልዩ ልዩ ባክቴሪያዎች ወደ አፋችን ወደ አፍንጫችን እንዳይገቡ። እንደነዚህ አይነት ልዩ እንትኖችን እቃዎችን በመጠቀም እንደ ማስክ አይነት ነገር አቧራን እንከላከል እላለሁ። አመሰግናለሁ

እሺ አመሰግናለሁ እንግዲህ እና ኦዲዮ ለምትከታተሉ ለምታዳምጡ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር እንዴት አደራችሁ እንደምንስ አረፈዳችሁ እንዴት ዋላችሁ እንዴትስ አመሻችሁ በማለት ከልብ የመነጨ የሰላምታ ድምፄን እያሰመሁ ቃለመጠየቁን እንደሚከተለው በማንበብ ለቃለመጠየቁ ማብራሪያ የምሰጥ ይሆናል ማለት ነው ወደ ቃለ መጠይቃችን እሄዳለሁ። የትውልድ ከተማህ የት ነው ይላል እንግዲህ የትውልድ ከተማ ሲባል ምን ማለት ነው? አንድም የተወለድኩበት ቦታ ሁለትም ደግሞ ተወልጄ ያደኩበት ቦታ እንደዚሁም ደግሞ የተወለድኩበትን ዓመተ ምህረት ሁሉ ጥልቅ የሆነ ማብራሪያ እንድሰጥ የሚጋብዝ ጥያቄ በመሆኑ በዚህ ልክ እንግዲህ የኔም ማብራሪያውን እንደሚከተለው እሰጣለሁ ማለት ነው። እንግዲህ እኔ የተወለድኩት ኢትዮጵያ ውስጥ ኢትዮጵያ ውስጥ በተለይ በአማራው ክልል በምስራቅ ጎጃም ዞን በደብረ ማርቆስ ከተማ ልዩ ቦታዋ ደግሞ አባሊባኖስ በምትባል ቀበሌ ነው ማለት ነው። ስለዚህ በደብረ ማርቆስ በዋናነት በደብረ ማርቆስ ከተማ አጥቢያ ውስጥ ባለች ልዩ ከተማ አባሊባኖስ በምትባል ከዛሬ ሰላሳ ስድስት አመት በፊት ማለት ነው እንደ አውሮፓውያን አቆጣጠር በአንድ ሺህ ዘጠኝ መቶ ዘጠና ዓመተ ምህረት ነው የተወለድኩት ማለት ነው። እና እንግዲህ እዚችው ተወልጄ በደብረ ማርቆስ ከተማ አጥቢያ ውስጥ ተወልጄ እንግዲህ እንደማንም ሰው እንደማንም ህፃን ማለት ነው። የህፃንነት እድሜዬን እዚው ከቤተሰቦቼ ጋር ካደኩ በኋላ እንደአስፈላጊነቱ እንግዲህ መደበኛ ትምህርት እንደዚሁም የሀበሻ ትምህርት ተብሎ የሚጠራ የቄስ ትምህርት ነው የሚባለው የሀበሻ ትምህርትም ይባላል በዚያ ውስጥም የተወሰነ ቆይቻለሁኝ ማለት ነው። በዚያ ትንሽ ከቆየሁ በኋላ ወደ ዘመናዊ ትምህርት በመግባት እንግዲህ ዘመናዊ ትምህርትን ተቀላቅዬ ያው እንግዲህ እግዜር እንደፈቀደ ማለት ነው። ዩኒቨርሲቲ ጨርሼ በዩኒቨርሲቲ ከዩኒቨርሲቲ ተመርቄ ዛሬ ግን መደበኛ የመንግስት ስራ ውስጥ ገብቼ በመንግስት ተቋም በዩኒቨርሲቲ ደረጃ መምህር ሁኜ እያስተማርኩ እገኛለሁ ማለት ነው። እና የተወለድኩትም ዛሬ ስራዬን እየሰራሁ ያለሁትኝ እዚሁ ተወልጄ ባደኩበት በደብረማርቆስ ከተማ ስራዬም እዚሁ በደብረማርቆስ ከተማ በሚገኘው በደብረ ማርቆስ ዩኒቨርሲቲ በመምህርነት ተቀጥሬ እየሰራሁ እገኛለሁ ማለት ነው። ስለዚህ ተወልጄ ባደኩበት ከተማ አሁኑንም ስራዬን እየሰራሁ እገኛለሁ ማለት ነው። እና አጋጣሚዎቹ በዚህ ልክ እንግዲህ ደስ የሚሉ ናቸው ማለት የሰው ልጅ እንግዲህ ተወልዶ ባደገበት አካባቢ ላይ የስራ እድል አግኝቶ የሚሰራበት እድል እጅግ በጣም ጠባብ ነው። ለኔ ግን እግዚአብሔር ይመስገን ሁሉም ተችሎ ተወልጄ ባደኩበት ከተማ እንግዲህ ከእናት አባቶቼ ከእህት ከወንድሞቼ ጋር አብሬ እየወጣሁ እየገባሁኝ ስራዬንም እየሰራሁ እኖራለሁ ማለት ነው። ስለዚህ እኔ የተወለድኩትኝ የምስራቅ ጎጃም ዋና ከተማ በሆነችው ደብረ ማርቆስ የዞን ከተማ ማለት ነው። እዚያች ቀዬ ነው ተወልጄ ያደኩትኝ ምናልባት እንግዲህ ይቺ ከተማ በፊት የምትታወቅበትና ዛሬ ላይ ደግሞ ያለችበት ደረጃዋ እጅግ በጣም የተራራቀ ነው ያ ማለት ምንድነው? ዛሬ ዛሬ ላይ እንግዲህ ቀደም እንደምናውቃት አይደለችም። እኔ ስወለድ እንግዲህ ደብረማርቆስ ከተማ የተወሰኑ ህንፃዎች ያሉባት አንድ መስመር ብቻ አስፋልት የነበረና እንደዚሁም ደግሞ መናሃሪያዋ ራሱ የተወሰኑ አውቶቢሶች ብቻ የሚታዩባት ነበር። ዛሬ ግን ሁሉ ነገር እንግዲህ በፊት አውቀው ከነበረው የከተማነት ደረጃ በፍጹም የተለየና እጅግ በጣም በሚገርም ሁኔታ በተለየ ሁኔታ እንግዲህ ከተማዋ አድጋ ተስፋፍታ ህንፃዎቿ ልዩ ልዩ ዘመናዊ ህንፃዎች ተገንብተውባት። አስፋልት መስመሮችም እንደዚሁ ያን ያክል የሚያስመሰግን ነው ባይባልም እንኳ አስፋልት መስመሮችም እንደዚሁ የተጀማመሩበት ሁኔታ አለ ማለት ነውና። በፊት እንግዲህ ደብረ ማርቆስ ከተማ ስንል በጣም ጠባብ ነበረች። ዛሬ ግን በአንድ የዛኔ በአንድ ከንቲባ ብቻ የምትመራ ነበረች ዛሬ ግን ከተማዋ ከመስፋቷ የተነሳ ወደ ሚቲዮፖሊታን ሲቲ አድጋ ማለት ነው። በአራት ክፍለ ከተማዎች የምትመራ ሆና ትገኛለች ማለት ነው። እነዚህም ክፍለ ከተማዎቿ አብማ ክፍለ ከተማ መንቆረር ክፍለ ከተማ ተርዳጓሉ ክፍለ ከተማና ንጉስ ተክለ ሃይማኖት ክፍለ ከተማ ተብሎ በአራት ንዑሳን ክፍለ ከተሞች ተከፋፍላ በአንድ ከንቲባ ነገር ግን በተለያዩ ክፍለ ከተማ የተከፋፈለች ሁና የምትተዳደር ልዩ የዞናችን ዋና ከተማ ሆና ትገኛለች ማለት ነው። እና እንግዲህ ደብረ ማርቆስ ከተማችን ተስማሚ የሆነ የአየር ንብረት የአየር ፀባይ

እሺ ይህ ድምጽ ለሚሰማችሁ በአለም ዙሪያ ላላቸው የሰው ልጆች በሙሉ እንደምትኖሩበት የአካባቢ ሰዓት አቆጣጠር መሰረት ማለት ነው። እንደምን አረፈዳችሁ እንደምን ዋላችሁ እንዴት አመሻችሁ በማለት ከልብ የመነጨ የሰላምታ ድምፄን እያሰማሁ ማለት ነው። ቃለመጠይቁ እንደሚከተለው አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል። አሁን ወደ ቃለ መጠይቁ እሄዳለሁኝ። የቀን መቁጠሪያ ትጠቀማለህ ይላል? መልሱ አዎ ነው። እንግዲህ የቀን መቁጠሪያ ስንል ምን ማለታችን ነው? እንደዚሁም ደግሞ የቀን መቁጠሪያ ለምን? መጠቀም አስፈለገ በሚሉ የተለያዩ ርዕሰ ጉዳዮች ላይ የትንታኔ ወይም አብራሪያ እምሰጥ ይሆናል ማለት ነው። ወደ ትንታኔው እሄዳለሁኝ። እንግዲህ የቀን መቁጠሪያ ስንል ማለትም በአንድ አመት ውስጥ እንግዲህ ሶስት መቶ ስድሳ አምስት ቀናት አሉ። እነዚህ ሶስት መቶ ስድሳ አምስት ቀናት ደግሞ ሁሉም የስራ ቀናት አይደሉም ሁሉም በዓልም አይደሉም። እንግዲህ በእነዚህ ቀናት ውስጥ የተወሰኑት አመታዊ በዓላት ይውልባቸዋል የተወሰኑት ደግሞ ሃይማኖታዊ በዓላት ይውላል ማለት ነው። በተወሰኑ ቀናት ደግሞ እንደዚሁ ልዩ ልዩ ብሄራዊ በዓላት ወይም ደግሞ እንግዲህ ብሄራዊ በዓላት ስንል በሀገሪቱ ውስጥ የተፈጸሙ የማይረሱና እንደዚሁም ደግሞ ታሪኩ ነው የሚቀመጡ ወይም በታሪክነት የሚታወሱ እለታት አሉ ማለት ነው። ስለዚህ እነዚህ እለታት ሁሉ በእነዚህ በሶስት መቶ ስልሳ አምስት ቀናት ውስጥ የሚካተቱ በመሆናቸው እነዚህን በተለየ ሁኔታ። ልዩ የመንግስት ተቋማትም ይሁኑ ወይም የግለሰብ ተቋማት እንግዲህ እነዚህ ይህንን እለት በማስመልከት ማለት ነው። መስሪያ ቤት ወይም ቢሮ ዝግ ሆኖ ስለሚውል ይህንን ደግሞ ዝግ ለማድረግ ማለት ነው የግዴታ ምን ያስፈልጋል ማለት ነው የቀን አቆጣጠር ያስፈልጋል ማለት ነው። ስለዚህ ይሄ የቀን አቆጣጠር ደግሞ እነዚህን በዓላት መሰረት አድርጎ በዓሉን አክብሮ ለመዋል ማለት ነው። የቀን አቆጣጠር ወይም ደግሞ የቀን መቁጠሪያ እንጠቀማለን ማለት ነው። ስለዚህ ይሄ የቀን መቁጠሪያ ምናልባትም እንግዲህ ከመስከረም አንድ ብለን እስከ መልሶ መስከረም እስኪመጣ ድረስ ሶስት መቶ ስድሳ አምስት ቀናት ያሉ ሲሆን። በእነዚህ ቀናት ውስጥ እንግዲህ ልዩ ልዩ በዓላትን እንደአስፈላጊነቱ መቸ በምን ወር ላይ ስንተኛው ቀን ላይ እንደሚውሉ ግልጽ አድርጎ የሚያሳየን የቀን መቁጠሪያ ነውና ይህንን የቀን መቁጠሪያ ማለት ነው። እንደአስፈላጊነቱ ፕሪንት አድርገን ቢሮአችን ላይ ልንለጥፈው እንችላለን። ማለትም ሁሉም ሰው ለነዚህ ቀናት ልዩ ትኩረት ሰጥቶ እንግዲህ የማንንም ጥያቄ ወይም ደግሞ የማንንም ድጋፍ ሳይጠይቅ በራሱ አይቶ መረዳት እንዲችል ግድግዳ ላይ በዚህ መልኩ በዓላቱ ተለይተው ሊለጠፉ ይችላሉ። ወይም ደግሞ እንግዲህ የቀን መቁጠሪያ አፕ ራሱን የቻለ መተግበር ያለ ያንን መተግበር ያ በስልካችን ላይ በመጫን ማለት ነው። በየእለቱ የሚውሉትን በዓላት በዚያ ልክ እንግዲህ መለየትና ማወቅ እንችላለን ማለት ነው። በሌላ መልኩም እንግዲህ የቀን መቅጠሪያ ስንል በቤተ በቤተ ክርስቲያን ወይም ደግሞ በእምነት በኩል ራሱን የቻለ አቆጣጠር አለ። ያ ማለት ምን ማለት ነው? የተለያዩ እንግዲህ ሃይማኖታዊ በዓላት መቼ እንደሚውሉ እነሱን ግልጽ በሆነ መልኩ ለማስቀመጥ እለቱንና ቀኑን ለማስቀመጥ እንዲያገለግል ራሱን የቻለ። የፎርሙላ አለ ያንን ፎርሙላ ተጠቅመን ማለት ነው በየአመቱ እነዚህ ልዩ ልዩ የሃይማኖት በዓላት መቼ እንደሚውሉ በግልጽ ያስቀምጣል ማለት ነው። ይሄም ስሌት ምን ይባላል ማለት ነው? የዲሜጥሮስ ባሀረ ሀሳብ ይባላል ማለት ነው። ዲሜጥሮስ የሚባለው ሰውዬ ነው እንትኑን ድርሰቱን የደረሰው። ስለዚህ ስሌቱ የሚሰለው ደግሞ ምንድነው? ባህረ ባህረ ሀሳብ ተብሎ ይገለጻል ማለት ነው። ስለዚህ የባህር ሀሳብን የሂሳብ ስሌት ተከትሎ እያንዳንዱ በዓላት እንግዲህ መቼ እንደሚውሉ በእያንዳንዱ ወር ላይ ያሉ በዓላት መቼ እንደሚውሉ በግልጽ በየአመቱ ስለሚለያዩ አዋ የሚውሉበት ቀን ማለት ነው። በዚህ ልክ በግልጽ ለይተን እናመጣበታለን ማለት ነው። ሌሎችም እንደዚህ ይሄ ብሄራዊ የሀገር በዓላት ሲሆንም በዚሁ ልክ እንግዲህ ደረጃ ይገለጻሉ። ነገር ግን የቀን መቁጠሪያ ራሱን የቻለ መተግበርያ አለ። ያንንም ተጠቅመን እንግዲህ በዓሉ መቸ እንደሚውል በዚህልክ መረዳት እና ማወቅ እንችላለን ማለት ነው። በሌላ መልኩም እንግዲህ በዚህ ልዩ እውቀት ያላቸው ሰዎችም ምንም አይነት እንግዲህ እንደዚህ አይነት መተግበሪያዎችን ሳይጠቀሙ በቀላሉ በእያንዳንዱ ወር ላይ የሚውለውን በዓል በቀላሉ መለየትና ግልጽ ማድረግ ስለሚችሉ ይሄን ያህል እንግዲህ የቀን መቁጠሪያ መጠቀሙም አለመጠቀሙም ይህን ያህል ትርጉም የለውም ማለት ይቻላል። ነገር ግን ካለመጠቀሙ መጠቀሙ ስለሚሻል ብዙዎቻችን ደግሞ የቀን የቀን መቁጠሪያ እንጠቀማለን

እሺ አመሰግናለሁ እንግዲህ ይሄ ድምጽ ለምትሰሙ በአለም ዙሪያ ላላችሁ የሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር? እንዴት አደራችሁ እንደምንስ አረፈዳችሁ እንዴት ዋላችሁ እንዴትስ አመሻችሁ። በማለት ከልብ የመነጨ የሠላምታ ድምፄን እያሰማው ቃለመጠይቁን እንደሚከተለው አነብና ለቃለ መጠይቁ እንግዲህ ትንታኔ እሰጣለሁ ማለት ነው። ወደ ቃለ መጠይቁ እሄዳለው። በቅድሚያ በባህላችሁ ሰርግ እንዴት ይከናወናል ይላል? እንግዲህ ሰርግ እንደየአካባቢው ለሰርግ ፕሮግራም የሚደረጉ ተግባራት ክንውኖቹ የሚለያዩ ቢሆኑም ከአካባቢ አካባቢ የሚለያዩ ቢሆኑም። እንደራሳችን እንደኔ አካባቢ ግን ሰርግ እንዴት እንደሚከናወን። በአጭሩ እንደው ዋና ዋና አበይት አበይት የሚባሉ ነገሮችን በዚች አጭር ደቂቃ ውስጥ ማብራራት እጀምራለሁ ማለት ነው። ወደ ትንታኔ እሄዳለሁኝ። እንግዲህ በእኛ አካባቢ ሁለት አይነት መንገድ አለ። ማለትም ሰርግ በምን አይነት መልኩ እንደሚከናወን ሁለት አይነት መንገድ አለ አንደኛው ምንድንነው? በባህል ገጠር የሚካሄድ አለ። እንደዚሁም ደግሞ ሁለተኛው ደግሞ ሰርግ በባህል በባህላዊ መንገድ ከ በባህላዊ መንገድ ማለት ነው። የሚከናወንበት መንገድ አለ። እንደዚሁም ደግሞ በመንፈሳዊ መልኩ በ ከእምነት ጋር በተያያዘ እንዴት ሰርግ እንደሚከናወን ራሱን የቻለ ተግባራት አሉት ማለት ነው። እና ምናልባትም እንግዲህ ጊዜ ከ አለኝ ሁለቱንም በተቻለ መጠን ለማብራራት እሞክራለሁ ማለት ነው። ወደ ማብራራት እወዳለሁ። ለምሳሌ ከተማ ላይ እንግዲህ ሁለት የተፋቀሩ ማለትም በጾታ ተቃራኒ የሆኑና ሁለት እወድሃለሁ እወድሻለሁ ተብለው። በፍቅር በጓደኝነት ቤት መስርተው ትዳር መስርተው ልጅ ለማፍራት እንግዲህ ሁለት ጥንዶቹ በፍቅር ከተሳሰቡ ጊዜ ጀምሮ። ምንድንነው? ከዚያ በኋላ የሴት ወገን እና የወንድ ወገን ማለት የሁለቱም ሙሽሮች ወገን ወላጆች የሆኑ ትውውቅ የሚያደርጉበት እለት ምን ይባላል ማለት ነው። ሰርግ ይባ የሰርግ እለት ይባላል ማለት ነው። ስለዚህ በሰርግ እለት የሙሽሪት እና የሙሽራው ወገኖች በአንድ ቦታ ላይ ተገናኝተው በደስታ በሳቅ በጨዋታ በፈገግታ እለቱንም በልዩ ልዩ ፕሮግራሞች አብረው በጋራ የሚያሳልፉ ይሆናል። ይሄ ማለት ደግሞ እንግዲህ ልዩ ልዩ ፕሮግራሞች ስንል ምን ምን ናቸው? ሲባል። ለምሳሌ አንደኛው በዓለማዊ መልኩ ጋብቻ ይፈጸማል በዓለማዊ መልኩ ጋብቻ ሲፈጸም እንግዲህ ከወንድ ቤትም ከሴት ቤትም እንደ አስፈላጊነቱ እንግዲህ የልዩ ልዩ የምግብ አይነቶች ይዘጋጃሉ። እነዚህ የምግብ አይነቶች በዋናነት እንግዲህ ከበሬ ይታረዳል የበሬ ታርዶ የበሬ ስጋ ወጥ ይዘጋጃል። ማለት ነው። እንደዚሁም በሴት ወገን በኩልም በዚሁ ልክ እንግዲህ በሬ ታርዶ የበሬ ስጋ ወጥ ነው የሚዘጋጀው ማለት ነው። ከዛ በኋላ። እንግዲህ ከዚህ ይሄ ሰርግ ለማድረግ ቢያንስ ስድስት ወር ምናምን በፊት እንግዲህ ፕሮግራሞቹ ሲ ታሰቦበት ታቅዶበት ስለሚሆን። የስድስት ወር የጊዜ ቆይታ ፕሮግራም ይኖራል ማለት ነው። ያ ማለት እንግዲህ ለስድስት ወር ያህል ጊዜ በሰርጉ እለት ስለሚደረጉ ድርጊቶች ወይም እያንዳንዱ እንቅስቃሴ ምን መምሰል እንዳለበት ቅድመ ዝግጅት ተደርጎ ነው ሰርግ የሚካሄደው ማለት ነው። እና ትንሹም ትልቁም ይጠራል ስለዚህ በመጀመሪያ ደረጃ ወከወ ወንድየው ማለት ነው የጓደኞቹን ይዞ የሆይ ሆይ በሆይታና በጭፈራ በእስክስታ። ወደ ሙሽሪት ቤት በመሄድ እንግዲህ ከቀኑ ስድስት ሰዓት ሰባት ሰዓት ሊሆን ይችላል። ሙሽሪትን ታቅፎ በሙሽሪት ቤት የምሳ ግብዣ ይደረግና ከዛ የምሳ ግብዣው እንዳለቀ በቀጥታ። ወደ መዝናኛ ቦታ ወደ ጫካ መዝናኛ ቦታ ይሄድና የፎቶ ፕሮግራም ይኖራል። በመኪና ነው እንቅስቃሴ ሁሉ በመኪና ነው። ልዩ የሆነች የሙሽራ መኪና ትዘጋጃለች በዚያች መኪና። እየታጀበ ሙሽሪትን ይዞ ይሄዳል ሙሽሪትን ይዞ ሲሄድ። እንግዲህ አንዱን የበሬ እግር ታላቁን ስጋ ይዞ ነው የሚሄድ መጠጥ ሁሉ ይኖራል። የተለያዩ የመጠጥ አይነቶች እዚያ እንግዲህ እየተበላ እየተጠጣ እዚያ መዝናኛ ቦታ ማለት ነው። ፎቶ ፕሮግራሞች ይኖራሉ። ከዛ በኋላ ይሄ ፕሮግራም እንዳለቀ ደግሞ። ሙሽሪትን ይዞ ወደ መኖሪያ ቤቱ ወይም ደግሞ ወደ ወንዱ ሙሽራ ቤት። በሆይታና በጭፈራ እየተዘፈነ ይዞ የሚሄድ ይሆናል ማለት ነው። በባህላዊ መልኩ ከሰፊው በጠባቡ ሰዓት ስለሌለኝ ነው በዚህ መልክ ያልቃል ማለት ነው። በዘመናዊ ማነው? በመንፈሳዊ መልኩ ደግሞ ጋብቻ የሚፈጸመው እንግዲህ ሁለቱ ተጋቢታ ሙሽሮች ማለት ነው። ወደ ቤተክርስቲያን በመሄድ ስጋ ወደሙን በመቀበል። እንግዲህ ካንቺ ሌላ አላውቅም። አንተም እኔም ከሌላ ካንተ ሌላ አላውቅም። በማለት ቃለ መሃላ በመፈጸም። የቀለበት ሥርዓታቸውን እንግዲህ እዚያ ጸ ምህላ ጸሎት እየተደረገላቸው ቀለበታቸውን ያጠልቁ። እና ስጋ ወደሙን ተቀብለው ከዛ በኋላ ወደ መኖሪያ ቤታቸው በመዝሙር በከበሮ በእልልታ። ድምቅ ሽብርቅ ብለው እንግዲህ ስርዓተ ተክህኖ ለብሰው ማለት ነው የክህነት ልብስ ለብሰው ወደ ቤታቸው

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም ወሳኝ ነገር ነውና። ይሄን አውዲዮ ለምታዳምጡ የሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጠር እንዴት አረፈዳችሁ እንዴት ስ ዋላችሁ እንዴት አመሻችሁ በማለት የተከበረና ከልብ የመነጨ የሰላምታ ድምጽ በማሰማት ቃለመጠይቁ እንደሚከተለው በማንበብ ለቃለመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቃችን እሄዳለሁኝ። ከቤትህ ስራ ምን ያህል ይርቃል ይላል? እንግዲህ አሁን እዚህ አረፍተ ነገር ላይ ራሱ አንድ የጎደለው ነገር አለ ማለት አረፍተ ነገሩ በራሱ የተሟላ አይደለም። ስለዚህ ምንም አይነት መልስ ከመስጠቴ በፊት በመጀመሪያ አረፍተ ነገሩ ትርጉም ያለውና እንደዚሁም ደግሞ በደንብ መዋቅሩን የጠበቀ ሆኖ መመስረት መቻል አለበት ማለት ነው። ስለዚህ ከቤትህ የስራ ቦታህ መሆን አለበት። ከቤትህ የስራ ቦታህ ምን ያህል ይርቃል ማለት ነው። ወይም ደግሞ የቤትህና የስራ ቦታህ ምን ያህል ይራራቃል? ተብሎ መልክም ሊስተካከል ይችላል። ጥያቄው ዙሮ በዚያኛው የሚጠየቅ ወይም በዚህኛው ሀሳብ የሁለቱም ጥያቄዎች የሚያስተላልፉት መልእክት ምንድነው? በቤት በመኖሪያ ቤቴና በስራ ቦታዬ ላይ በሁለቱ ቦታዎች መካከል ያለው ወረቀት ምን ያህል እንደሆነ ለመግለጽ የተገለጸ ሀሳብ ነው። ስለዚህ ከቤትህ የስራ ቦታህ ምን ያህል ይርቃል ወይም ደግሞ በቤትህና በስራ ቦታህ መካከል ያለው ርቀት ምን ያክል ነው? ተብሎ ቢጠየቅም ሁሉም አረፍተ ነገሮች ማለት ነው። ሁሉም ጥያቄ የጥያቄ አረፍተ ነገሮች ምንድን ናቸው? በቤትና በመኗሪያ ቤቴና በስራ ቦታዬ የመካከል ያለውን ርቀት ምን ያክል እንደሆነ እንግዲህ የትም የሚታወቅ ከሆነ ይሄን ያህል ብሎ በትክክል ርቀቱን መናገር ነው። በትክክል ርቀቱ የማይታወቅ ደግሞ አንጻራዊ በሆነ መልኩ ምናልባት በሚወስድበት የጊዜር ዝማኔ ሊሆን ይችላል። ወይም ደግሞ በግምት እንግዲህ ምን ያህል ሜትር ወይም ምን ያህል ኪሎሜትር እንደሚርቅ በዚህ ልክ እንግዲህ ማብራሪያ ወይም ደግሞ ትንታኔ መስጠት ያስፈልጋል ማለት ነው። እንደዚህ ጥያቄ እና እኔ እንግዲህ ማለት ከቤቴ ተነስቼ በስራ ቦታ ለመድረስ ብዙ ጊዜ የሚፈጅብኝ ደቂቃ በእግር ጉዞ ማለት ነው። በአንድ ሰው የእግር ጉዞ ከቤት የተነሳች ተነስቼ እስራት ቦታዬ እስከምደርስ የሚወስድብኝ የጊዜ እርዝማኔ ሃያ አምስት ደቂቃ ነው። ስለዚህ ይሄ በሃያ አምስት ደቂቃ በእግር ጉዞ የምሄደው ርቀት ምን ያህል ሊሆን ይችላል ተብሎ እንግዲህ ግምታዊ ቁጥር ቢቀመጥ ማለት ነው። ምናልባት ስምንት መቶ ወይ ከአምስት መቶ እስከ ስምንት መቶ ሜትር ርቀት ሊሆን ይችላል ማለት ነው። ስለዚህ የሃያ አምስት ደቂቃ የእግር ጉዞ ምን ያህል ርቀት ይሸፍናል ተብሎ ቢታሰብ ማለት ነው። ከአምስት መቶ ሜትር እስከ ስምንት መቶ ሜትር ያክል ሊርቅ ይችላል ማለት ነው። ይሄ ማለት ደግሞ ምን ማለት ነው? እጅግ በጣም እንግዲህ የስራ ቦታዬ እና የመኖሪያ ቦታዬ በጣም ቅርብ በመሆናቸው ይህን ያህል እንግዲህ በአጭር ጊዜ ውስጥ ማለት ነው በአጭር ጊዜ ተነስቼ በአጭር ጊዜ ስራ ቦታ መድረስ እችላለሁ ማለት ነው። ምንም አይነት እንግዲህ የትራንስፖርት ወጪ አያስፈልገኝም ወይም ደግሞ ሰርቪስ እንድጠቀምም አልገደድም ወይም ደግሞ ሰርቪስ መጠቀም የግድ አስፈላጊ ላይሆን ይችላል ማለት ነው። ይሄን ማለት ምን ማለት ነው? እንግዲህ እንደኛ አካባቢ መደበኛ የስራ ሰዓት ወይም ደግሞ ወደ ስራ ቦታ መግባት ያለበት አንድ የመንግስት ሰራተኛ ጠዋት ከጠዋቱ ሁለት ሰዓት ላይ ስራ ቦታ ላይ መገኘት አለበት። ስለዚህ እኔ እንግዲህ ጠዋት አስራ አንድ ሰዓት ላይ ከምንጭታዬ እነቃለሁ እነሳለሁኝ ከዚያ በኋላ እስከ አንድ ሰዓት ተኩል ድረስ ቤት ላይ መስራት ያለብኝን ነገር ሰርቼ ከጨረስኩ በኋላ አንድ ሰዓት ተኩል ብነሳ ራሱ ማለት ነው። እንግዲህ ቢሮዬ ላይ ምናልባትም ሁለት ሰዓት ሳይሞላ ገና አምስት ጉዳይ እያለ ለሁለት ሰዓት አምስት ጉዳይ እያለ እኔ ቢሮ መግባት እችላለሁ ማለት ነው። እና ስለዚህ የስራ ቦታዬና መኖሪያ ቦታዬ በጣም የተቀራረበ ከመሆኑ አንፃር እኔ ወደ ስራ ቦታ ለመሄድ የሚፈጅብኝ ጊዜ እጅግ እጅግ በጣም ሲበዛ አጭር እና ሃያ አምስት ደቂቃ ብቻ በመሆኑ እኔ በዚህ በኩል በጣም እድለኛ ነኝ ማለት ነው። ይሄ ማለት ደግሞ አንድም ለትራንስፖርት ወጪ አላወጣም ሁለቱም ደግሞ ሰርቪስ የግድ ልጠቀም ብዬ ሰርቪስ አልፈልግም ሰርቪስ ባይኖርም እኔ በቀጥታ ማለት ነው። በእግሬ በመንቀሳቀስ ጠዋት ደግሞ በግር መንቀሳቀስ ለጤንነትም ጥሩ ከመሆኑ አንፃር በቀጥታ እንግዲህ ቁርሴን ከበላሁ በኋላ በእግሬ ወክ እያደረኩኝ ወደ ስራ ቦታዬ ሳይረፍድብኝ ቀጥታ ሁለት ሰዓት ሳይሆን ቢሮ ከች ማለት እችላለሁ ማለት ነው። እና ስለዚህ ቤቴና የስራ ወታዬ በእጅግ በጣም በመቀራረባቸው ሁኔታ እኔ ምንም ሳልቸገር ምንም ሳልጨናነቅ ማለት ነው ቀስ ብዬ ተነስቼ ቀስ ብዬ ስራ ቦታዬ በጧቱ

እሺ አመሰግናለሁ እንግዲህ ከምንም በፊት ይሄን አውዲዮ ወይም ደግሞ ይሄን ድምጽ ለምትከታተሉ በአለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ከልብ የመነጨ የሰላምታ ድምፄን እያሰማሁ ቃለመጠይቁ እንደሚከተለው በማንበብ ለቃለ መጠይቁ መልስ ወይም ማብራሪያ ምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ እሄዳለሁኝ። ጠዋት ወይስ ማታ ሰው ነህ ይላል? እንግዲህ ይሄ ምስጢር አዘል የሆነ ጥያቄ ነው። ማለት እንግዲህ የሰው ልጅ በራሱ ጠዋትም ይሁን ማታ ሌሊትም ይሁን እኩለ ቀን ሰው ነው ሰው ነው ከሰው ውጭ ሚሆንበት ባህሪ የለም። ነገር ግን ምስጢር አዘል ጥያቄ ነው ስል ምን ማለቴ ነው? ምናልባት እንግዲህ ሰው ማለት ነው ከሁሉም ፍጥረታት የተለየው በምኑ ነው ይባላል ማሰብና ማሰላሰል በመቻሉ ነው። ማለትም የሚጎዳውን እና የሚጠቅመውን ለይቶ ማወቅ በመቻሉ እና። ከትናንትና ታሪክ ዛሬ ተምሮ ነገን የተሻለ ማድረግ። እንደሚችል እና እንደዚሁም ደግሞ አእምሮውን ተጠቅሞ ልዩ ልዩ እንግዲህ የእሱን የኑሮ ሁኔታ። ኑሮውን ምቹና ሰላማዊ ለማድረግ እንደዚሁም ጤናማ ለማድረግ በሚያደርገው እንግዲህ በተሰጠው አእምሮ የሚያደርገው የእለት ተእለት አስተሳሰብ መኖሩ ነው። ስለዚህ እንግዲህ ሰው መቼም ቢሆን እንግዲህ ሰው ከሰውነቱ አይወጣም ሌላ ፍጡር ሊሆን ሚችልበት ነገር የለም። ነገር ግን እንግዲህ ይሄ ጥያቄ ሚስጢራዊ ነው። ስል ምን ማለቴ ነው? ጠዋት ወይስ ማታ ሰው ነህ ለሚለው ማለት ነው። እንግዲህ ሰው አእምሮውን ተጠቅሞ ልክ በዚህ ልክ ሚጠቅመውን ሚጎዳውን ለይቶ በማወቅና ተትናንትና ታሪኩ ጎጂውን በጎጂ በማለት ሚጠቅመውን ደግሞ ጠቃሚ በማለት ከትናንትና ታሪኩ ወይም ደግሞ ትናንት አባቶቻችን ካሳለፉት ታሪክ ተምሮ ዛሬን ተግባራዊ በማድረግ ነገን ደግሞ የተሻለ ኑሮ ለመኖር አእምሮን ተጠቅሞ ልዩ የሆነ ብቃቱን የሚገልጽበት ፍጡር ነው። ስለዚህ ተሰጦውን ተጠቅሞ ልዩ ልዩ ፈጠራዎችን እየሰራ የሚጠቀም ልዩ የሆነ ከሁሉም የእንስሳት አይነት ማለት ነው። የከበረ ፍጡር ቢኖር ማለት ነው ሰው ነው ማለት ነው። ሰው ስለዚህ ክቡር ፍጡር ነው ማለት ነው ክቡር ፍጡር ከመሆኑ አንፃር እንግዲህ ያስባል ያሰላስላል ያሰበውን ያሰላሰለውን በመስራት በመተግበር ሚጠቅመውን ነገር ያደርጋል። የሚጎዳውን ደግሞ እንዳይሰራ የሚያደርግ ትልቅ ፍጡር ነው ማለት ነው። ስለዚህ ሰው እንግዲህ ማታ ላይ ቀን ሲሰራ ይውልና ማታ ይተኛል ማለት ነው። ስለዚህ ሰው ሲተኛ እንቅልፉን እንቅልፍ ሲወስደው ማለት ነው። እንግዲህ ሰው ይሁን እንስሳ ይሁን ምን ይሁን አያውቅም ምክንያቱም ከሰው ፍጡርነት ውጭ ሆኗል ማለት ነው። ያ ማለት ምን ማለት ነው? ምናልባትም እስካልነቃ ድረስ እንቅልፍ ላይ እስከ ወደቀ ድረስ ማለት ነው ከእንስሳት ሚለየው ምንም ነገር የለውም። ስለዚህ ሰው ጠዋት እንግዲህ ሙሉ አእምሮ ያስባል ያያል ይናገራል ነገሮችን መተንበይ ይችላል። ስለዚህ ችግር የለም ጠዋት ሰው ነው ማለት ነው። ማታ ግን እንቅልፍ ላይ ስለሆነ ምናልባትም እንግዲህ ከሰው ባህሪ ወጣ ስለሚል ማለት ነው። ሰው ሰው የሚሆነው ጠዋት ነው ማለት ነው። ማታ ላይ ግን ምንድን ነው? በጣም ሲሰራ ስለዋለ ስለደከመ እንደዚሁም ድካም የድካም ስሜት ስላለበት ሙሉ በሙሉ ማለት ነው በቃ ጸጥ ብሎ እንቅልፍ ላይ ስለሚወድቅ እንደ ሰው ማሰብ የለም እንደ ሰው ነገሮችን ማሰብ ማሰላሰል መተንተን መስራት መተግበር ወይም ደግሞ ሰው የሚያደርጋቸውን ተግባራት ሁሉ ማድረግ ስለማይችል ማታ ሰው ነው። ሰው አይደለም ማለት ነው ማለት ነው። ስለዚህ ጠዋት ግን እንደማንኛውም የሰው ፍጡር ማለት ነው ሰው የሚያደርገውን ሁሉ ማድረግ ስለሚችል ጠዋት ሰው ነው ማለት ነው። አመሰግናለሁ ከውጭ ድምጽ እየረበሸኝ ስለሆነ በዚሁ ሀሳቤን ብቋጭ ይሻላል

እሺ አመሰግናለሁ እንግዲህ። ከምንም በፊት ማለት ነው ሰላም ለሁላችንም ወሳኝ ነገር ነው እና ይሄን አውዲዮ ለምትከታተሉ ወይም ለምታዳምጡ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ማለት ነው እንደምትኖሩበት አካባቢ ሰዓት አቆጣጠር? እንዴት አደራችሁ እንዴትስ አረፈዳችሁ እንዴት ዋላችሁ እንደምን አመሻችሁ በማለት። ተልብ የመነጨ የሰላምታ ድምፄን በማሰማት። ቃለ መጠይቁን እንደሚከተለው አነብ እና ለቃለ መጠይቁ ትንታኔ የምሰጥ ይሆናል ማለት ነው። ወደ ቃለ መጠየቃችን እሄዳለሁኝ። በዚህ ቅዳሜ እና እሁድ ምን ታደርጋለህ ይላል። እንግዲህ በዚህ ቅዳሜ እና እሁድ ምን ታደርጋለህ ሲል ምን ማለት ነው። አሁን በሚመጣው አሁን እንግዲህ ዛሬ ለምሳሌ እኔ ይሄንን ጥያቄ እየሰራሁ ያለሁትኝ ማክሰኞ ላይ ሆኜ ነው። ምናልባትም ከሶስት ቀናት በኋላ ማነው ቅዳሜ እና እሁድ ይመጣል ማለት ነው። ስለዚህ በእነዚህ እሁድ እና ቅዳሜ የምሰራቸውን እያንዳንዱ እንቅስቃሴዎች ወይም ደግሞ እያንዳንዳቸውን ድርጊቶች ምን ምን ስራዎችን በመስራት ወደ እሁድ እና ግዳሜን እንደ ማሳለፍ እንዳለብኝ። ያቀድኩትን እቅድና ወይም ደግሞ ልሰራው ያሰቡትን እያንዳንዱን ተግባራት ዝርዝር ዝርዝር አድርጌ ከሚወስዱበት የጊዜ ቅደም ተከተል እና እንደዚሁም የተግባራቶችን መቼ በምን ሰዓት እንደምፈጽማቸው ወይም እንደምሰራቸው ወይም እንደምተገብራቸው። በዚህ ልክ ማብራሪያ እንድሰጥ የተጠየቁት ጥያቄ በመሆኑ ማለት ነው። እኔም እንግዲህ ገና ዛሬ ማክሰኞ ላይ ሆኜ ቅዳሜ እና እሁድ ምን ምን ስራዎችን ሰርቼ ማለፍ እንዳለብኝ ወይም ደግሞ በምን የስራ ተግባር ላይ በመሰማራት እሁድ እና ቅዳሜን ማሳለፍ እንዳለብኝ ከወዲሁ የያዝኩትን እቅድ ግልጽ አድርጌ ማሳወቅ ያለብኝ ይመስለኛል። እንደ ጥያቄው መሰረት ማለት ነው። ስለዚህ እኔ አሁን እንግዲህ ዛሬ ማክሰኞ ላይ ሆኜ ለሚመጣው አሁን ቅዳሜ እና እሁድ ምን ምን ተግባራትን እንደምሰራ ያቀድኳቸው እቅዶች እንደሚከተሉት ናቸው። እነዚህም እንግዲህ ጠዋት እስከ ሶስት ሰዓት አካባቢ ድረስ። የተለያዩ የስራ ልብሶችን እና እንደዚሁም ቤት ለቤት ውስጥ ስንቀሳቀስ የምለብሳቸውን ልብሶች አጥቤ ከዛ በኋላ ደግሞ እንዲደርቁ በማስጣት። እስከ ሶስት ሰዓት ይህንን ስራ እሰራለሁ ብዬ ነው በእንግዲህ ያቀድኩትኝ። ይሄ ማለት ግን ምናልባትም ባቀድኩት ልክ ልሄድ እችላለሁኝ ወይም ደግሞ ሌላ እንግዲህ ያልታወቀ ሌላ አይነት ክስተት ሊመጣ እና ይሄንን ያሰብኩትን እቅዴን እና ፕሮግራሜን እንዳላሳካ ወይም እንዳልፈጽም ወይም እንዳልተገብር። ሊያስገድዱ የሚችሉ ሌላ ተጽዕኖ ፈጣሪ ጉዳዮች ሊመጡ ይችላሉ። ነገር ግን የተጠየኩት ባቀድኩት ስለሆነ እንግዲህ እቅዴ ቢሳካልኝ እንግዲህ እሁድ እና ቅዳሜን በምን መልክ ላሳልፍ እንደቻልኩ ላሳልፍ እንደምችል። ያለኝን እቅድ ነው ማብራራት ያለብኝ እና በዚያው ልክ ነው እኔም ሀሳቤን የምሰጥ። ከዚያ በኋላ እንግዲህ እስከ ሶስት ሰዓት ልብሶችን አጥቤ በንጹህ ቦታ ላይ ካሰጣሁ በኋላ። ከሶስት ሰዓት እስከ ሶስት ሰዓት ከሃያ አምስት ደግሞ ምሳከ አበላ እና ምሳ ከበላው በኋላ ምናልባት እንግዲህ እንደ አስፈላጊነቱ ወደ ግብያ በመሄድ ማለት ነው። ለቤታችን የሚያስፈልጉ ልዩ ልዩ አስቤዛዎችን እንደዚሁም ደግሞ ሁለት ልጅ ስላሉኝ ለእነሱ ለሁለቱ ልጆች የሚያስፈልጋቸውን እንግዲህ ጫማ እገዛላችኋለሁ ብዬ አስቤያለሁኝ ይሄንን ጫማ። እንደዚሁም ደግሞ ሙሉ የትምህርት ብዬ ዩኒፎርም ማለት ነው እሱም። የኛው ልብሳቸው ያለቀ ስለሆነ ያንን በአዲስ ለመተካት ያንንም አሰፍቼላቸው እመጣለሁ የሚል እቅድ አለኝ። ከዛ በተጨማሪም እንግዲህ በቤታችን ውስጥ ያሉትን የወርሀዊ ፍጆታችንን እንግዲህ ሙሉ በሙሉ በዝርዝር ከባለቤቴ የምትፈልጋቸውን እቃዎች በዝርዝር ጽፌ ከያዝኩ በኋላ። ወደ ገበያ በመሄድ ማለት ነው። እንግዲህ ገበያ ላይ ዘወር ዘወር ብዬ የእያንዳንዳቸውን ዋጋ ከሚሸጡ ሰዎች በመጠየቅ ማለት ነው። እንግዲህ ቀነስ ያለ ዋጋ የሚስማማኝን ቁሳ አካል ማለት ነው። ወይም ደግሞ ቀነስ አድርጎ ሊሸጥልኝ የሚችለውን ሰውዬ በመግባባት እንግዲህ ዋጋ ተከራክሬ እነዚያን ነገሮች እሸምት እና ወይም እገዛና ወደ ቤቴ እመለሳለሁ ማለት ነው። ምናልባት እንግዲህ የቅዳሜ ሰፊውን ጊዜ ይሸፍንብኛል ብዬ ወይም ደግሞ ሰፊውን ጊዜ ይወስድብኛል ብዬ ያሰብኩትኝ የገበያ ነገሮችን የምገዛበት የጊዜ ሁኔታ ነው። ያ ማለት እንግዲህ ከምናልባት ከሶስት ሰዓት ተኩል ጀምሮ። እስከ ስምንት ሰዓት ወይም እስከ ዘጠኝ ሰዓት ያለው ጊዜ እንግዲህ ገቢያ ላይ በመዘዋወር የተለያዩ ገበያ ላይ ያሉ አቅርቦቶችን ለቤት አስቤዛ የሚያስፈልጉ ለልጆች ልብስ እንደዚሁም ለኔም ደግሞ የተወሰኑ ልብሶች እገዛለሁ ብዬ ነው። ያቀድኩኝ በዚህ ልክ እንግዲህ ቅዳሜን የማሳልፍ ይሆናል ማለት ነው። ከዚህ በተጨማሪ እንግዲህ እሁድም አንድ የክርስትና

እሺ አመሰግናለሁ እንግዲህ በቅድሚያ ሰላም ከምንም በላይ ነው፤ እና ለሁላችንም ሰላም እንዴት አላችሁ ይሄንን አውዲዮ ለምትከታተሉ የሰው ልጅ በሙሉ ማለት ነው። ሰላም እንዴት አላችሁ እንዴት አደራችሁ እንዴት አረፈዳችሁ እንዴትስ ዋላችሁ እንዴትስ አመሻችሁ፤ በማለት እንግዲህ የከበረ እና ከልብ የመነጨ የሰላምታ ድምፄን እያሰማው ቃለመጠየቁን እንደሚከተለው አነብ እና ለቃለመጠየቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠየቁ እሄዳለው። ጭንቀት ሲሰማህ ምን ታደርጋለህ? ይላል። እንግዲህ በመጀመሪያ ደረጃ ጭንቀት እንግዲህ በተለያዩ ምክንያቶች ጭንቀት ሊሰማን ይችላል። ያ ማለት እንግዲህ ምናልባት ስራዎቻችን በትክክል አልፈፀምልን ወይም ደግሞ በትክክል አልከናወንልን ብለው ሊሆን ይችላል። ምናልባትም እንግዲህ በህይወታችን ውስጥ የሚያስጨንቁ የተለያዩ ነገሮች በህይወታችን ውስጥ ሊመጡ ወይም ሊገጥሙን ይችላሉ። ይህ ማለት ምናልባትም ከቤተሰብ ጋር በተያያዘ ከዘመድ አዝማድ ጋር በተያያዘ ከስራ ባልደረባ ጋር በተያያዘ እንግዲህ በየእለቱ የሰው ልጅ ማለት ነው የተለያየ ችግር ሊገጥመው ይችላል። ስለዚህ እነዚህ ችግሮች ደግሞ በአንድም በሌላም የጭንቀት መንስኤ ናቸው ማለት ነው። ምናልባት በስራችን ስኬታማ ላንሆን እንችላለን፤ ወይም ደግሞ ከሰው ጋር ልንጣላ እንችላለን። ወይም ደግሞ እንግዲህ ለእኛ ጠንቅ የሆኑ ነገሮች እንግዲህ ወይ ብቻ የኛን ህይወት የሚያውኩ ነገሮች ሊፈጠሩ ይችላሉ። እና ብቻ የጭንቀት መንስኤዎቹ የተለያዩ ነገሮች ሊሆኑ ይችላሉ፤ በነዚያ የጭንቀት መንስኤ አማካይነት እኛ እንግዲህ ምንድነው ጭንቀት ውስጥ ድብርት ውስጥ ልንገባ እንችላለን። ምናልባትም ከትዳራችን ጋር በትዳራችን መሰረት እንግዲህ ከልጆቻችን ጋር ልንጣላ እንችላለን። ከባለቤቶቻችን ጋር ልንጣላ እንችላለን። ዞሮ ዞሮ የተለያየ አይነት ምክንያት ሊኖር ይችላል እንግዲህ በጭንቀት ጭንቀት አንድ ሰው ጭንቀት እንዲጨነቅ የተለያዩ የጭንቀት መንስኤዎች ሊገጥሙት ይችላሉ። በእነዚያ ምክንያት እንግዲህ ሰው ሲጨነቅ ማለት ነው በመጀመሪያ ደረጃ ሊያደርገው የሚችለው እንግዲህ ራሱን ከጭንቀት ነፃ ሊያደርግ የሚችል ድርጊት መፈጸም ነው። ያ ማለት ማለትም መጽሐፍ ሊያነብ ይችላል። እንግዲህ መጽሐፍ ሲያነብ ምናልባት ሙሉ ያ አእምሮ ማለት ነው ወደ መጽሐፉ ሀሳብ ስለሚቀየር፣ ያን ጭንቀቱን ሊረሳው ይችላል። የተጣላበትን ወይም የተናደደበትን ነገር ሙሉ በሙሉ እንግዲህ ከአእምሮ አውጥቶ ሊጥለው ይችላል። ወይም ደግሞ ሳይክል ሊጋልብ ይችላል። ሳይክል ሲጋልብ ምናልባትም እንግዲህ ከዚያ ከሚያስጨንቀው ነገር ነፃ ሊሆን ይችላል። ወይም ደግሞ እንግዲህ ሙዚቃ ሊያዳምጥ ይችላል። ሙዚቃ ሲያዳምጥም እንግዲህ ያን የሚያስጨንቀውን ነገር ሙሉ በሙሉ ሊያስወግድ እና ሊረሳው ይችላል። ወይም ደግሞ እንግዲህ እንደየሰው ይለያያል እንጂ ዞሮ ዞሮ ጭንቀት ሲሰማን ጭንቀታችንን እንደ ደበሎ አውልቀን ለመጣን የተለያዩ ልዩ ልዩ ድርጊቶችን እንፈፅማለን። ከእነዚህም ውስጥ ቅድም እንደገለፅኩት ሙዚቃ ልናዳምጥ እንችላለን። ሳይክል ልንጋልብ እንችላለን። ወይም ደግሞ አንዳንድ ሰው ደግሞ ሽፍንፍን ብሎ ሊተኛም ይችላል፤ እንግዲህ ሲተኛ ጭንቀቱ ሊለቀውም ይችላል ማለት ነው። እንደዚህም አንዳንድ ሰዎች ደግሞ ምንድነው የቅርብ ጓደኛ የሚሉትን ሰው ይጠሩ እና ከእሱ ጋር አብረው እሱ ሀሳብ ጭንቀታቸውን ያስጨነቃቸውን ነገር ለእሱ በማጋራት እንግዲህ እንዲመክላቸው ወይም ደግሞ ከእሱ ጋር ጨዋታ ለመያዝ ወይም ደግሞ ጨዋታ በመጫወት ሀሳቡን ወይም የሚያስጨንቃቸውን ነገር እንዲረሱት የሚያደርጉ ሰዎችም አሉ። ከዚህም በተጨማሪ ወደ ኳስ ሜዳ በመሄድ እንግዲህ ወይ እግር ኳስ ሊሆን ይችላል መረብ ኳስ መረብ ኳስ ሊሆን ይችላል። ይህንን እንግዲህ በመጫወት ማለት ነው ከጭንቀታቸው ነፃ የሚሆኑበት መንገድ በዚህ መልኩ ሊያመቻቹ ይችላሉ ማለት ነው። በሌላ መልኩም ስናየው ምናልባት እንግዲህ መንፈሳዊ መጽሐፎችን በማንበብ፣ እነዚህ መንፈሳዊ ይዘት ያላቸውን መጽሐፍት በማንበብ ማለት ነው ከጭንቀታቸው ነፃ ሊሆኑ ይችላሉ ማለት ነው። እና እንግዲህ በዋናነት ማለት ነው ሰዎቹ በአንድም በሌላም ጭንቀት በሚያስገባ ወይም ደግሞ ጭንቀት ውስጥ ሲገቡ ልዩ ልዩ የጭንቀት ማስወገጃ መንገዶችን በመጠቀም ከጭንቀታቸው ነፃ የሚሆኑበትን መንገድ በመምረጥ ማለት ነው፣ የራሳቸውን እንግዲህ በዚህ ልክ አስተካክለው ማለት ነው፣ ከጭንቀታቸው ነፃ የሚሆኑበትን መንገድ መርጠው ወደዚያ መንገድ በመሄድ ያንን መንገድ በመከተል ከጭንቀት ነፃ የሚሆኑበትን ሁኔታ ያመቻቻሉ ማለት ነው። ከእነዚህም ውስጥ እንግዲህ ቅድም ከገለጽኳቸው በተጨማሪ ምናልባት እንግዲህ ወደ መንፈሳዊ ተቋማት ማለትም እንደየእምነታቸው ወደሚከተሉ በሚከተሉበት እምነት ተቋም ላይ በመሄድ ምናልባትም ጸሎት ሊያደርጉ ይችላሉ ማለት ነው። ስለዚህ ጸሎት ሲያደርጉ ይሄ የሚያስጨንቃቸው ነገር ሁሉ እንደ ደበሎ ግፍፍ ብሎ ከሰውነታቸው ላይ ሲወድቅ ሊያዩት ራሱ ይችላሉ። ከዚህ ምንድነው ሁላችንም ቢሆን ማለት ነው የተለያየ የጭንቀት ልንወጠር እንችላለን። በዚህን ጊዜ ራሳችንን

እሺ አመሰግናለሁ። እንግዲህ ከምንም በፊት ሰላም ለሁላችንም ቢሆን ትልቅ ዋጋ አለው። እና ሰላም ይህንን አውዲዮ ለምትከታተሉ የሰው ልጆች በሙሉ ማለት ነው። ሰላም እንዴት አላችሁ? በማለት እንደምትኖሩበት አካባቢ የሰዓት አቆጣጠር እንግዲህ ጠዋትም ከሆነ እንዴት አደራችሁ? ረፋድም ከሆነ እንዴት አረፈዳችሁ? ቀንም ከሆነ እንደምን ዋላችሁ? ምሽትም ከሆነ እንዴት አመሻችሁ? በማለት እንግዲህ ከልብ የመነጨ የሰላምታ ድምፄን በማሰማት እንደሚከተለው ቃለ መጠይቁን በድምጽ አሰምቼ አነብና ቃለ መጠይቁ ማብራሪያ ይምሰጥ ይሆናል ማለት ነው። አሁን ወደ ቀጥታ ቀጥታ አሁን ቀጥታ ወደ ጥያቄው ማንበብ እያለሁ ማለት ነው። የአትክልት ስራ ታደርጋለህ? ይላል። እንግዲህ የአትክልት ስራ ሲባል ምንድ ነው? አትክልት መንከባከብን ነው ጥያቄው የጥያቄው አውድ ወይም ደግሞ የመንፈሱ የጥያቄው መንፈሳዊ አውዱ ምንድነው? ማለት ነው የአትክልት ስራ ላይ አትክልቶችን በመንከባከብ በኩል ምን ያህል ምን አይነት አስተዋጽኦ ታደርጋለህ? የሚል አይነት ሀሳብ ነው ያለው። የአትክልት ስራ ታደርጋለህ ወይ? ሲባል አትክልቶችን መንከባከብን ነው የሚያጠይቅ ማለት ነው። እና እኔ እንግዲህ በተለያየ መልኩ የጓሮ አትክልቶችን በመንከባከብ እንግዲህ የጓሮ አትክልቶች ልዩ ልዩ የተሻለ ምርታማ እንዲሆኑ እንደዚሁም ደግሞ በእድገታቸው እንግዲህ ሳይቀጭጩ በቃ ቀጥለው እንዲያድጉና እንደዚሁም ደግሞ የሚፈለገውን ምርት እንዲሰጡ ማለት ነው። በየሰአቱ በየወቅቱ ለአትክልቶች የሚያስፈልገውን እንክብካቤ ሁሉ በማድረግ ማለት ነው። የጓሮ አትክልቶች እጅግ በጣም ጤናማ ሆነው እንዲህ አድርጉ ትልቅ አስተዋጽኦ አደርጋለሁ። እንግዲህ የአትክልት ስራ ሲባል አትክልቶችን መንከባከብ ነው። መንከባከብ አትክልትን መንከባከብ ሲባል ደግሞ መኮትኮት። በየሰአቱ ደግሞ ለእድገታቸው የሚያስፈልገውን ለም የሆነ አፈር ወይም ደግሞ የእንስሳትን ጽዳጅ እንግዲህ በየስራቸው ላይ በማስቀመጥ እንግዲህ ለእድገታቸው ትልቅ አስተዋጽኦ ስለሚያደርግ ወይም ደግሞ የአፈርን ለምነት ስለሚጨምር ለም የሆነ አፈር ላይ ያለ አትክልት ደግሞ የተሻለ ጤናማ ነው። እድገቱም አስተዳደጉም ውጤቱም የተሻለ ነው። የተሻለ ሆኖ ስለሚገኝ ማለት ነው። በዚህ ልክ እንግዲህ ልዩ ልዩ የአፈር ለምነት የሚጨምሩ ማዳበሪያዎችን በማድረግ፣ እንደዚሁም ደግሞ በየሰአቱ ምድሩን በመኮትኮት ስራቸው በቀጥታ እንግዲህ የአፈር ለምነት እንዲጠቀም ለማድረግ ማለት ነው። ከዚህም በተጨማሪ ደግሞ እንደአስፈላጊነቱ በየሰአቱ የውሃ ውሃ ሲያጥራቸው ማለት ነው ውሃ እንግዲህ ከጉድጓድም እየጠለቁ ሊሆን ይችላል ወይም ከጓንቧ ውሃም ሊሆን ይችላል። እንግዲህ አትክልቱን በዚህ ልክ የውሃ ውሃ እንዳጠማቸው ውሃ በማጠጣት ሊሆን ይችላል። እንደዚሁም ከዚህም በተጨማሪ ደግሞ እነዚህን የጓሮ አትክልቶችን እንግዲህ የሚጠናወታቸው ወይም ደግሞ እነዚህን የጓሮ አትክልት የሚጨፈጭፍ ወይም የሚያወድም የእንስሳት ሊኖሩ ይችላሉ። ለምሳሌ በጎች፣ ፍየሎች እየገቡ እንግዲህ ቅጠሉን ሙሉጭ አድርገው ሊበሉት ይችላሉ። እና እነዚህ በጎች፣ ፍየሎች እየገቡ የጓሮ አትክልቱን ቅጠሉን እንዳይበሏቸው ቅጠሉ የአትክልቱ ቅጠል እንዳይበላ በበጎች፣ በፍየሎች ልዩ የሆነ ጥበቃ ማድረግ፣ እና ልዩ ልዩ እንክብካቤዎችን ለጓሮ አትክልቶቸ በማድረግ ማለት ነው የጓሮ አትክልቶቸ በእድገታቸው በቃ ተመችቷቸው እንዲያደርጉና እንደዚሁም ደግሞ የሚፈለገውን ያህል ውጤት እንዲሰጡ ማለት ነው። ልዩ ልዩ እንክብካቤዎችን አደርጋለሁ ማለት ነው። ከእነዚህ የጓሮ ለጓሯ አትክልቶች ከማደርገው እንክብካቤ ውስጥም ቅድም እንደገለጽኩትኝ አንድም ቅጠሎቻቸውን የሚበሉ የቤትም ይሁን የዱር እንስሳት እነዚህ አትክልቶች ላይ ጉዳት እንዳያደርሱ፣ በመጠበቅ እንደዚሁም ደግሞ እንግዲህ ትላትሎች ራሱ ቅጠሎቻቸውን እንዳይበሉት ጥሎችን የትል መግደያ ፀረ ፀረ ነፍሳት በመርጨት፣ እንደዚሁም ደግሞ እውሃ እንዳይጠማቸው እውሃ በማጠጣት ሌላውንም ቅድም እንዳልኩትኝ የአፈር ለምነት የሚጨምር ነገር ለአፈሩ በመጠቀም እንደዚሁም ደግሞ እንደአስፈላጊነቱ በየጊዜው አፈሩን በመኮትኮት እንግዲህ እንደዚህ አይነት እና ሌሎችንም ልዩ ልዩ እንክብካቤዎች በማድረግ ማለት ነው። የጓሮ አትክልት ስራን በዚህ ልክ እንግዲህ ጠዋትና ምሽት በዚህ ልክ እኔ እንክብካቤ አደርጋለሁ ማለት ነው። ለጓሮ አትክልቴ ከዚህም በተጨማሪ ደግሞ ሌሎችንም እንግዲህ ለጓሮ አትክልቶች እንክብካቤ የሚሆኑ ነገሮችን እንደአስፈላጊነቱ በየጊዜው በማድረግ የጓሮ አትክልቶች በጤናማ ሆነው እንዲያድጉ እና እንደዚሁም ደግሞ የሚፈለገውን ውጤት እንግዲህ በአጭር ጊዜ ውስጥ እንዲሰጡ በማድረግ በኩል ትልቅ የሆነ አስተዋጽኦ እኔም አደርጋለሁ ማለት ነው። ስለ ጥያቄው አመሰግናለሁ። ሰላም ቸር ይግጠመን በማለት በዚህ

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም በጣም ትልቅ ዋጋ አለውና ይሄ ድምጽ ለሚሰማቹ በአለም ዙሪያ ላላቹ ለሰው ልጆች በሙሉ ማለት ነው። እንደምትኖሩበት የአካባቢ ሰዓት አቆጣጠር መሰረት ጠዋትም ከሆነ እንደምን አደራችሁ የረፈ ረፋድም ከሆነ? እንዴትስ አረፈዳችሁ ቀትር ከሆነም እንዴት ዋላችሁ ምሽትም ከሆነ እንደምን አመሻችሁ በማለት እንግዲህ። ከልብ የመነጨ የሰላምታ ድምፄን በማሰማት ቃለመጠየቁ እንደሚከተለው በማንበብ ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ እሄዳለሁኝ። ዋይፋይ ትጠቀማለህ ይላል? መልሱ አዎ ነው እንግዲህ ዋይፋይ ስንል ምን ማለታችን ነው? አለም አቀፋዊ መረጃዎችን በቀላሉ ፈልገን እንድናገኝ ከስልካችን ጋር ሊሆን ይችላል ወይም ደግሞ ከ ኮምፒውተራችን ጋር ሊሆን ይችላል ወይም ደግሞ ከዲስክቶፓችን ጋራ ሊሆን ይችላል ምንድነው? የኢንተርኔት ግንኙነት በመፍጠር እንግዲህ ዋይፋይ ኮኔክት በማድረግ ማለት ነው። የተለያዩ መረጃዎችን በተለያዩ መግተግበሪያዎች በመግባት እንግዲህ በቃ አዳዲስ እና ትኩስ የሆኑ ዜናዎችን የምናገኝበት ወይም ደግሞ የተጋሩ መረጃዎችን የምናይበት ልዩ ልዩ እንግዲህ ቪዲዮ ሊሆን ይችላል ወይም ደግሞ አውዲዮ ሪከርድ ሊሆን ይችላል። እነሱን በመግባት የምናዳምጥበት ልዩ የሆነ እንደዚህ አለም አቀፋዊ ግንኙነትን የሚያስገኝ ኔትወርክ ነው ማለት ነው። ዋይፋይ ስንል ስለዚህ በዚህ ልክ አሁን ለምሳሌ እኔም ይሄንን ቃለ መጠየቅ እየሰራሁት ያለሁት ምንድነው? ግቢ ውስጥ በሚገኝ ዋይፋይ ነው። ይሄ ዋይፋይ ከሌለ እንግዲህ አለም አቀፋዊ ግንኙነቶች ሁሉ ሙሉ በሙሉ ይቋረጣሉ ማለት ነው። ስለዚህ ዋይፋይ መጠቀማችን እንደ አጠቃላይ አለም አቀፋዊ የሆኑ መስመር ላይ ያሉ ስራዎችን ለመስራት ያገለግላል። እንደዚሁም ደግሞ የተለያዩ ልዩ ልዩ ከፍተኛ ደረጃ ላይ ያሉ ተቋማት የሚለቁትን መረጃ የሚያጋሩትን መረጃም በቀላሉ ፈልጎ ለማግኘት ያስችላል። እንደዚሁም ደግሞ አንድ ቦታ ላይ ቁጭ ብለን ማለት ነው በመላው በአለም ደረጃ ማለት ነው። ስለተፈጸሙ ድርጊቶች በቃ አዳዲስ እና ትኩስ የሆኑ ዜናዎችን በቀላሉ ማለት ነው ፈልጎ በማግኘት እንግዲህ ትልቅ አስተዋጽኦ ያደርጋል ማለት ነው። ዋይፋይ ስለዚህ ዋይፋይ እንግዲህ ልዩ ልዩ የመንግስት ተቋማት እና እንዲሁም ደግሞ የ የማህበረሰብ አገልግሎት የሆኑ ተቋማትም ይህንን ዋይፋይ እንግዲህ ከቴሌ በመግዛት ማለት ነው በነፃ ያስጠቅማሉ። ግቢያችንም እንደዚሁ በነፃ ነው። ለምሳሌ አንድ ትልቅ ሆቴል ማለት ነው። እንግዲህ ሆቴል ውስጥ ለሚጠቀም ማንኛውም ተጠቃሚ ወይም ተስተናጋጅ ማለት ነው። ዋይፋይ በነፃ እንዲያገኝ እንግዲህ ዋይፋይ ይለቃል ማለት ነው። ተቋሙ ወይም ደግሞ የ የማህበረሰብ አገልግሎት የሚሰጠው ድርጅት ወይም ሆቴል ሊሆን ይችላል። ለምሳሌ ሆቴል ላይ ቁጭ ብለን እንግዲህ ምግብ ሊሆን ይችላል ወይም መጠጥ ሊሆን ይችላል። እየተጠቀምነ እዚሁ ጎን ለጎን ደግሞ እንግዲህ ዋይፋይ እንግዲህ እናበራና ምንድነው? እንግዲህ ፓስወርድ ካለው ይሄንን የይለፍ ቃል ካለው የይለፍ ቃሉን እናስገባና በቀጥታ እንግዲህ እንትኑን ኮኔክት አድርገን እናያይዝና ኔትወርኩን እናያይዝና ከዚያ በኋላ አለም አቀፋዊ የሆኑ ልዩ ልዩና ትኩስ መረጃዎችን በቀላሉ እንግዲህ ስልካችንን ተጠቅመን ሊሆን ይችላል ወይም ደግሞ የግል ኮምፒውተራችንንም ተጠቅመን ሊሆን ይችላል። ብቻ እንዳስፈላጊነቱ እንግዲህ ምንድነው መረጃዎችን ትኩስ የሆኑ መረጃዎችን በቀላሉ እየፈለግን ሀሳብ የምንጋራበት ወይም ደግሞ አዳዲስ መረጃዎችን የምናገኝበት ይሆናል ማለት ነው። በሌላ መልኩም እንግዲህ ለመዝናናትም ከፈለግን በተለይ አሁን ጊዜ ማለት ነው። ቲክቶክ እንደ ቲክቶክ አይነት እንግዲህ መተግበሪያዎች ማለት ነው። ልዩ ልዩ ጠቃሚ ነገሮች ይለቀቁበታል በዚያው ልክ ደግሞ አስቂኝ ነገሮች ብዙ ጊዜ ግን ቲክቶክ ላይ። አስቂኝ ነገሮች ነው በብዛት የሚለቀቁት ስለዚህ እንደነዚህ አይነት አስቂኝ ነገሮችን በማንበብ ወይም ደግሞ በማዳመጥ ሊሆን ይችላል በቪዲዮ ሊለቀቁ ይችላሉ ወይም በአውዲዮ ሊለቀቁ ይችላሉ። ስለዚህ እነዚህን ነገሮች በማየት እና በማዳመጥም ራሳችንን እናዝናናለን ማለት ነው። እና ዋይፋይ የምንጠቀመ ትጠቀማለህ ወይ? ለሚለው አዎ ነው መልሱ። ነገር ግን ዋይፋይን የምንጠቀምበት እጅግ በጣም ሲበዛ አላማው ብዙ አይነት አላማ አለው ማለት ነው። ስለዚህ ምናልባትም እኛ ድብርር ብሎን ከሆነ እንግዲህ ዋይፋይ ላይ እንሄድና ዋይፋይ ገብተን ማለት ነው። ልዩ ልዩ መረጃዎችን ማነው? ከተለያዩ መተግበሪያዎች የተለያዩ ልዩ ልዩ መረጃዎችን ልንቀበል ልናይ እንችላለን። ድብር ብሎን ከሆነ ደግሞ እንግዲህ በቀጥታ ዋይፋይ ኮኔክት እናደርግና እናያይዝ እና ቲክቶክ ላይ ገብተን በቃ የሚያስቁ በጣም የሚገርሙ የሚገርሙ አስቂኝ ነገሮችን በማየት ራሳችንን እናዝናናለን

እሺ ከምንም በፊት እንግዲህ ሰላም ለሁላችንም በጣም ትልቅ ዋጋ አለውና። ሰላም እንዴት አላችሁ በማለት የከበረና ከልብ የመነጨ የሰላምታ ድምፄን። ይህን አውዲዬ ለምትከታተሉ በአለም ዙሪያ ላላቸው ለሰው ልጆች በሙሉ ማለት ነው። ሰላምን እንግዲህ ለሁላችሁ በመመኘት። ቃለ መጠይቁን እንደሚከተለው አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል አሁን ወደ ቃለ መጠይቁ እሄዳለሁ ማለት ነው። ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ ይላል? ወደ ሱቅ ከመህድህ በፊት ዝርዝር ትጽፋለህ ይላል መልሱ አዎ ነው። እንግዲህ በመጀመሪያ ማለት ነው ወደ ሱቅ እምሄደው ምን ላደርግ ነው? ብዬ ራሴን ስጠይቅ እንግዲህ ልዩ ልዩ ነገሮችን ለቤት የሚያስፈልጉ ነገሮችን ልገዛ ነው የምሄደው ማለት ነው። ሱቅ መቼም ያለምክንያት በማንም ሱቅ አልንጓደልም። ስለዚህ ወደ ሱቅ ምሄደው ደግሞ የተለያዩ ነገሮችን ልገዛ ስለሆነ። ምን ምን ነገሮችን እንደምገዛ። የምገዛቸው ነገሮችስ በመጠንና በአይነታቸው ምን ያክል እንደምፈልግ ወይም እንደሚያስፈልገኝ። ዝርዝር በወረቀት ላይ ጽፌ እወጣና ለምሳሌ አሁን ሽንኩርት አምስት ኪሎ ከሆነ ሽንኩርት ብዬ ጽፍና አምስት ኪሎ ብዬ ከነመጠኑ ቁጭ አደርጋለሁ ማለት ነው። አይነት ብዬ አይነት ብዬ አንደኛ ሽንኩርት እላለሁ ማለት ነው መጠን እልና ደግም መጠኑ ስንት እለዋለሁ ማለት ነው አምስት ኪሎ እላለሁ ማለት ነው። ስለዚህ አሁንም ምስር የምገዛ ከሆነ አይነት በሚለው ላይ ምስር እልና እንግዲህ የምስር ስድስት ኪሎ የምገዛ ከሆነ ስድስት ኪሎ ብዬ እጽፋለሁ ማለት ነው። ለምሳሌ ጫማ የምገዛ ከሆነም ለምሳሌ ጫማ አይነት በሚለው ስትሬት ማለት ነው ቀጥታ ማለት ነው። ጫማ ብዬ ጽፍና እዚያ ጋር እንግዲህ ለማን እንደሆነ ጫማው ምናልባት ለኔ ከሆነ ለኔ ለልጆቼ ከሆነ ደግሞ ለልጆቼ ለኔና ለልጆቼ ከሆነ ደግሞ ምናልባትም እንግዲህ ጥንድ ጫማ የምገዛ ከሆነ ሁለት ጥንድ ጫማ ብዬ በቁጥር እጽፋለሁ ማለት ነው። መጠን በሚለው ትክክል። ስለዚህ ሌላ ሌሎችም እንግዲህ የቤት ውስጥ ቁሳቁሶች ይኖራሉ ለምሳሌ ስኒ ልገዛ እችላለሁ ብርጭቆ ልገዛ እችላለሁ። ለምሳሌ አይነት በሚለው ላይ ብርጭቆ ብዬ ብርጭቆ ብዬ ካስቀመጥኩ በኋላ አይነት በሚለው ትክክል እንደገና መጠን በሚለው ትክክል ደግሞ እሄድና ሁለት ሁለት ፓስታ ማነው ሁለት ሁለት መለኪያ ልል እችላለሁኝ። ስለዚህ ምንድነው? ሁለት ደስታ ማለት ሁለት ደስታ ማለት ደግሞ ሁለት የታሸገ ማለት ነው። አንድ እሺግ አስራ ሁለት አስራ ሁለት ይይዛል ስለዚህ ሁለት ደስታ ብርጭቆ እገዛለሁ ማለት ነው። ወይም በሌላ መልኩ ደግሞ ለምሳሌ ሌላም ነገር ልገዛ እችላለሁ ለምሳሌ አመት ባል ደርሶ ከሆነ በግ ልገዛ እችላለሁ። ስለዚህ አይነት በሚለው ላይ በግ ልልና መጠን በሚለው ላይ ደግሞ አንድ በግ ነው መቸም አንድ በግ በላይ አልገዛም አንድ በግ እላለሁ ማለት ነው። ስለዚህ ምናልባትም የዚህ የብር የበግ የምገዘው በግ የብር መጠኑ ቢበዛና ቢያንስ ተብሎ የብር መጠኑ ሬንጅ ሊቀመጥለት ይችላል። ስለዚህ ቢበዛ ስንት ብር ልለው እችላለሁ ማለት ነው። ስምንት ሺህ ብር ከስምንት ሺህ ብር መውጣት የለብኝም ምክንያቱም ከስምንት ሺህ ብር በላይ በጉን ከገዛሁትኝ ሌሎችንም የምገዛቸውን የቤት እቃዎችን መግዛት አልችልም ማለት ነው። ምክንያቱም ሌሎች የቤት እቃዎችን ልገዛ የነበረበትን ብር የበጉ የበጉ ዋጋ ሊወስድብኝ ስለሚችል ከዚያ በኋላ ደግሞ ብር ከየትም ማምጣት ስለማልችል የግዴታ ያለኝን ብር በአግባቡ ለመጠቀም ማለት ነው። የምገዛቸው ነገሮች ራሱ ቢበዛና ቢያንስ በየትኛው ሬንጅ ውስጥ መካተት አለባቸው የሚለውንም ታሳቢ በማድረግ ነው። ከቤቴ ስወጣ ይሄን ሁሉ ነገር ታሳቢ አድርጌ ነው ልገዛ እምሄድ ማለት ነው። እንጂ ዝም ብዬ ከገበያ ህጄ እንዳገኘሁት ስንት ነው የሚባል ብዬ ከጠየቅኩ በኋላ ይሄን ያህል ስላለኝ ዝም ብየ ገዝቸ አልመጣም። ያ ማለት እንግዲህ ምንድነው? ሁሉም ሰው እንደቤቱ እንጂ ሰው እንደቤቱ እንጂ እንደጎረቤቱ አይኖርም ይባላል ይሄ ማለትም ማለት ነው። እንግዲህ አንድ ሰው ሀብታም ስለሆነ የአሥራ አምስት ሺህ ብር በግ ቢገዛ እኔም የአሥራ አምስት ሺህ ብር መግዛት አለብኝ ማለት አይደለም እኔ የምኖረው የራሴን ኑሮ እስከሆነ ድረስ። እንደራሴ ነው መኖር ያለብኝና ባለኝ የገቢ መጠን መሰረት አድርጌ የምገዛቸውን ነገሮች ልክ በሚያስፈልገኝ መጠን እና አይነት። ምጥን አድርጌ ያለኝን የገቢ መጠን በተመጣጠነና ባማከለ መልኩ ዝርዝር አውጥቼ ከነመጠኑ በዚያ ልክ እንግዲህ ምገዛቸውን ነገሮች ዝርዝር አውጥቼ በዚህ ልክ ነው። ገቢያ ሰሄድ የገቢያ ግብይት ስርዓቱን ፈጽሜ የምመጣ ማለት ነው። ምን ይባላል ሁሉ አማራሽን ገበያ አታውጧት ይባላል ይሄ ማለት ምን ማለት ነው? አንድ ሰው ማለት ነው ገበያ እንግዲህ ሊገዛ ወደ ገበያ የሚሄደው የሆነ ነገር ሊገዛ ነው። ስለዚህ ያን የሚገዛውን ነገር ትቶ ገበያ ላይ ያየውን ደስ ያለውን ነገር ሁሉ ሲገዛ ሲገዛ ከዚያ ብሩ ያልቅበታል። ከዚያ ይሄ አይነት ሰው ምን ይባላል